ቤትህን እንዴት ታስውበዋለህ? የሚለውን ጥያቄ ለመመለስ ያው እኔ ብዙ ጊዜ ቤት ማስውበው መጀመሪያ ከማጽዳት ነው የምጀምረው። በደንብ አጸዳለሁኝ በተለይ ጊዜ ያለኝ ቀን ረጅም ሰዓት ቤት ለማጽዳት ጊዜ የምሰጥ ከሆነ ምንድነው የማደርገው እኔ ሙሉ እቃዎችን እያነሳሳው ምንጣፍ እያነሳው ሶፋዎችን ጠረጴዛ ሁሉንም እያነሳሁ ከቻልኩኝ ውጭ አወጣና እጠርጋለሁኝ በደንብ ሙሉ ምንጣፉን በደንብ አድርጌ እጠርጋለሁ ምክንያቱም ሶፋ ስር የሚቀሩ ቁሻሻዎች ሊኖሩ ስለሚችሉ ማለት ነው። ከዚያ እንደዚያ ካደረኩኝ በኋላ ቤቱን ወልውዬ አስተካክዬ ውጭ ያወጣሁትን እቃ ደግሞ ውጭ አጸዳለሁኝ። ያ ሁሌ ሳይሆን እሱን አንዳንዴ ነው የማደርገው ግን ያው ከልቤ ሳጸዳ ውጭ አወጣና ውጭ አወጥቼ በደንብ ጠረጴዛዎችን ከስርም ከላይም እያርኩ በደንብ አጸዳለሁኝ አጽድቼ ትንሽ ከደረቀልኝ ቤቱም ሲደርቅ መልሼ አስገባለሁ። ያ ለማስዋብ ደግሞ የማደርገው ቦታ መቀያየር ደስ ይለኛል ያው አዲስ እንዲመስል ማለት ነው። ሁሌ ተመሳሳይ ቦታ ላይ ሲሆን የቤቱ ውበት አይታወቅም ለእኛ ይሰለቸናል ምናልባት አዲስ ለሚመጣ ሰው ሊያምርለት ይችላል ግን እኔ ተመሳሳይ ሲሆን ሁሌ ደስ አይለኝም ይሰለቸኝና ምንድነው የማደርገው እኔ እቀይራለሁኝ ቦታ እቀይራለሁኝ እቃ እንኳን ሳይጨመር ቦታ ሲቀየር ራሱ አዲስ ነገር ነው የሚሆነው እና ደስ ይላል። ከዚያ ምንድነው የማደርገው? ሌላ ደግሞ ለማስዋብ አበባ እጨምራለሁኝ ቤት ውስጥ በተለይ አሁን ላይ የተፈጥሮ አበባ በጣም ነው የምወደው በቃ በወጣው አጋጣሚ ሁላ ሚያምር እቃ ላይ ካገኘው ገዝቼ ነው የምመጣው። እና የቤት አበባ ብዙ ገዛና እሱን አስቀምጣለሁ ከምንም እቃ የሆነ የሚያምር እቃ ከመግዛት ይልቅ የተፈጥሮ ሲሆን ደስ ይላል ለአይን ለእይታም ደስ ይላል። እሱ ሲያድግ ደግሞ ሳየው በጣም ነው ደስ የሚለኝ ለውጡን ማየት በየቀኑ እንከባከባለሁ አበቦቹን በዚያ መንገድ ነው ያው የማስኬደው ማለት ነው። በብዛት ለማስዋብ የምጠቀመው እሱን መንገድ ነው አበባ መጨመር ሌላም ደግሞ አዳዲስ እቃዎችን ብዙም ቤቱን የማያጠቡ እቃ አንዳንዴ ትልቅ ሲሆን ደስ አይለኝም። ቤቱን ስለሚያጣብ ማለት ነው እኔ ምንድነው? የማደርገው አነስ አነስ ያሉ እቃዎችን ለቤቱ የሚሆኑትን መጠነኛ እንትን ያላቸውን ትንሽ መጠነኛ ያላቸውን እቃዎች ነው የምገዛው። እና ግድግዳ ላይ የሚለጣጠፉ ነገሮች የሚለጣጠፉ ማለት መለጠፍ ሳይሆን የሚሰቀሉ እቃዎች አሉ አይደለ በጣም ብዙ አይነት እንድያምሩ ተደርገው የተሰሩ ግድጊዳ ላይ የሚሰቀሉ እቃዎች አሉ። እነሱን በየጊዜው ነው የምቀያይራቸው ምክንያቱም አንዳንዴ እንደውም ግማሹን መኝታ ክፍል ያስቀመጥኩትን ወደ ሳሎን አወጣለሁ ሳሎን ያለውን ወደ መኝታ ለራሴ ደስ ይለኛል አዲስ ባልገዛ እንኳን ማለት ነው። አዲስም ከገዛሁኝ ለየት ያለ ነገር ቤት ውስጥ ስቀይር ለራሴ ደስ ይለኛል። አሁን የሚሰቃቀሉ አሉ ባህላዊ እቃዎች እነሱን በጣም ነው ደስ የሚለኝ ያው አነሰ አነስ ያሉ ናቸው ብራቸውም ውድ አይደለም እና ይቆያል ደግሞ ባህላዊዎቹ በእጅ የሚሰሩ ስለሆኑ እድሜያቸውም ይቆይልኛል። እና ደግሞ የሆነ ጊዜያቸው አያልፍም። ባህላዊ ነገር ሲሆን የሆነ ያለፈበት እቃ አይባልም። ለዚያ ሁሌም ብጠቀመው ችግር ስለሌለው እገዛለሁኝ ባህላዊ እቃዎችንም እሰቅላለሁ ደግሞ እቃ መደርደርያ አለኝ ሳሎን ላይ ይሄ ኖሮ ትክክለኛ እቃ ሳይሆን የ የቤት ማስዋቢያ ማለት ነው። እነሱን እገዛና እደረድራለሁ በየጊዜው በትንንሽ ብር ምገዙ አሉ እነሱን እየገዛው እደረድራቸዋለሁ። ከዚያ በጣም ነው የቤቱን ውበት የሚቀይሩት በተለይ በትንንሽ እኔን እቃ አበባ ተቀምጦ ያለውን በጣም ነው የምወደው እና ሁሌ እገዛለሁ

ድንጋይ ስብስብ ታደርጋለህ ወይ? የሚለውን ጥያቄ ለመሰብሰብ እኔ ድንጋይ አልሰበሰብም ያው ለምንም አይጠቅመኝም ከስራዬ ጋርም ስለማይገናኝ ማለት ነው። እኔ ስራ ውዬ ነው የምመጣው እና ድንጋይ ለመሰብሰብ ጊዜም የለኝም። ግን ድሮ ቤት ሲሰራ አዳዲስ ቤት ላይ ግቢያችን ውስጥ ቤት እየተሰራ ነበር። ሰርቪስ ቤት የዛኔ ድንጋይ እኔ አልደረድርም ግን ሌሎች የሰራተኞች አሉ እሱን የሚደረድሩ እነሱ ሲደረድሩ አይ ነበር። ደግሞ ቤታችን ሲሰራ አንዳንዴ አባቴ ቦታው ላይ መገኘት የማይችል ሰዓት ላይ እኔ ሄጄ አይ ነበር ድንጋዮቹ በስርዓቱ መግባታቸውን በስርዓቱ መደርደሩን እያየሁ እቆጣጠር ነበር። ሰራተኞቹ ማለት ነው አንዳንዴ ሀላፊ ከሌለ እነሱ በስርዓቱ ስለማያስቀምጡ ያን ድንጋይ መሰብሰቡን ቼክ አደርጋለሁ። በስርዓት መቀመጡን አንዳንዴ እነሱ ሰው ካልተናገራቸው መንገድ ድንጋይ ሲያስቀምጡ ሲደረደሩ መንገድ እንዲዘጋ አድርገው ሊያስቀምጡ ስለሚችሉ እኔ ደግሞ እንደዛ እንዳይሆን ወደ ጥግ አድርገው ድንጋይ እንዲሰበስቡ አዛቸዋለሁኝ። ያንን አባቴ የሌለ ጊዜ እቆጣጠር ነበር ድሮ ቤት ሲሰራ ማለት ነው። አሁንም እኔ ድንጋይ አልሰበሰብም ግን አያለሁ ሰፈራችን ላይ ሰው ሲደረድድ ለስራ ማለት ነው ለተለያዩ ስራ አንዳንድ ሰዎች ደግሞ ድንጋይ ለእንትንም ይደረድራሉ። አበባ ምናምን ያለበት አረንጓዴ ቦታዎች ላይ ዙሪያውን ድንጋይ ያደርጋሉ በእጅ በሚያምር መንገድ ደርድረውት ማለት ነው። ከውስጥ ሲሚንቶ ይጨምራሉ መሰለኝ እንዳይወድቅ አድርገው ቆንጆ አድርገው ይሰራሉ እሱም በጣም ነው የሚያምረው ያው እኔ እኛ ቤት የታጠረው በብረት ነው። ሌሎቹ ግን በድንጋይ ያደርጋሉ ያምራል እሱም ያው ለየት ያለ ነገር ስለሆነ አሁን ይሄ የብረቱ የተለመደ ነው ሁሉም ቤት ስላለ ደስ አይልም። የድንጋይ ግን ብዙም የለም አንዳንድ ሰዎች ናቸው እሱን መስራት የሚችሉት እና እሱን ሲደረድሩ አያለሁኝ በጣም ነው ብዙ ጊዜ ፎቶም አነሳለሁ ስለምወድ ማለት ነው። ድንጋይ በተለያየ ቅርጽ አድርገው ሲደረድሩት እንደፈለጉ አድርገው ደርድረው ራሱ ውበት አለው። ለየት ያለ ነገር ስለሆነ አይን አይን ይማርካልና እና ቶሎ ብለን እየታችንን ወደዛ የምናደርገው ለዛውም ሲደረድሩ አያለሁኝ ሌላ ደግሞ ሰዎች ቅድም እንዳወራሁት ቤት ለማሰራት ይደረድራሉ ቤት ለማሰራት ሲደረድሩ አንዳንዴ ይተርፋል ድንጋይ ሲተርፍ ምንድነው የሚያደርጉት? ያደቁትና ሰፈር ላይ ይበትኑታል መንገድ ላይ ያው መኪና ምናምን ሲያልፍ እያለ በተደጋጋሚ ሲያልፍ ይሰባብረውና መንገዱ ጤነኛ ይሆናል ማለት ነው። እንደዛም የሚያደርጉ ሰዎች አሉ ያ አንዳንዴ ለጎማ ለመኪና ጎማ ብዙ ሰው ደስ አይለውም ግን ያው ከጊዜ በኋላ ስለሚደቅ ሌላ ቦታ ከሚወስዱ ከመውሰድ ይልቅ ያው መንገድ ላይ መድፋትን አማራጭ ያደርጋሉ አይደረድሩትም አንዳንዶቹ ደግሞ የተረፈውን ድንጋይ ዝም ብለው ቤት ጋር ይደረድራሉ ሰፈራቸው ላይ ማለት ነው። በት ወይ ከአጥራቸው አጠገብ ይደረድሩታል ምንም የሚጠቅም ነገር ሳይኖር ራሱ አያነሱትም ይረሱታል መሰለኝ ከሆነ ጊዜ በኋላ የሆነ ነገ አነሳዋለሁ ነገ አነሳዋለሁ እያሉ ቀጠሮ እቀየሩ መሰለኝ። ረስተውት እዛው በራቸው ላይ ብዙ ጊዜ ይቆያል እዛው በቃ አረንጓዴ ነገር ስሙን አላውቅም እሱን ሳር ነገር ያድግበታል በጣም ነው የሚያስጠላው እንደዛ ሲደረደር ማለት ነው። ምክንያቱም እዛ ውስጥ አረንጓዴውም ነገር ስላለ ድንጋይም ስላለ ሌላ ብዙ እንስሳቶች መጥፎ ነፍሳት ሊያድጉበት ይችላሉ ለእነሱ ምቹ ነው የሚሆነው እና ያ ደግሞ ለጤንነት ለሰዎችም ጥሩ አይደለም በሽታ ሊያመጣ ይችላል። ብዙ ሰዎች ግን እንደዛ ሲያደርጉ አያለሁኝ እሱ ጥሩ ነው ብዬ አላስብም በዛ መንገድ ድንጋይ መደርደር አለበት ብዬ አላስብም። ምክንያቱም መጥፎ ትላትል ነገር ስለሚኖርበት ውስጡ ማለት ነው

ፀሀይ ስትጠልቅ መመልከት ትወዳለህ ወይ ለሚለው ጥያቄ ለመመለስ? ፀሀይ ስትጠልቅ ማየት በጣም ነው ደስ የሚለኝ። በተለይ ደግሞ የሆነ ግልጽ የሆነ ወደ ተራራ ያለበት ቦታ የሚታየኝ አካባቢ ከሆነ በጣም ደስ ይለኛል በጣም ደስ ብሎኝ ነው የምመለከተው። ብዙ ጊዜ እንደውም አንዳንዴ ለየት ያለ ቀለም ይኖረዋልና ከጓደኞቼ ጋር ሆነን ፎቶ እናነሳለን ፀሀይ ስትጠልቅ ያለውን በተለይ ከፍተኛ ደረጃ ትምህርት ለመማር በሄድኩበት ቦታ ክፍለ ሀገር ነውና በጣም ከተማዋ በተራራ የተከበበች ነበረች። እና እኛ የምናድርበት ማደሪያ ደግሞ በደንብ ያሳይ ነበር ፀሀይ ስትገባ ያለውን አቅጣጫ ማለት ነው። እና በጣም ነበር ደስ የሚለው። ማታ ከአሥራ ሁለት ሰዓት በኋላ እሱ ጋር መቆም ወደ በረንዳችን ወጥቼ ፎቶ እያነሳሁ የተለያዩ ቪዲዮዎችን አነሳለሁ ፀሀይ ስትጠልቅ ማለት ነው በጣም ስለምወድ። ያው ብዙ ሰው ብዙም ትርጉም አይሰጠውም ግን እኔ ደግሞ ደስ ብሎኝ ነበር የማየው ያንን ነገር ሁሌ ነበር የማደርገው ሁሌ በቃ አይሰለቸኝም። አንዳንዴ እንደውም በየአመቱ ስንሄድ ዶርም እንቀየራለንና ፀሀይ ከምትወጣበት በተቃራኒው በኩል ከተመደብኩ ራሱ እንደ ምንም ሀላፊዎችን አናግሬ ምን ብዬ ዶርም አስቀየር ነበር ማለት እይታ በጣም ወሳኝ ነው ብዬ ስለማስብ ማለት ነው። ለህይወት በጣም አስፈላጊ ነገር ነው ጥሩ ነገር ባየን ቁጥር ውስጣችን ደስ ይለዋል። አንዳንዴ ሲደብረን ወይም ሲከፋን ወደዛ ቦታ ስንመለከት በጣም ነው አይምሮአችን እንደ አዲስ ደስ ይለዋል። እና ለዛ እኔ አስቀይሬ ፀሀይ በምትጠልቅበት አቅጣጫ አደርጋለሁኝ ከዛ ፀሀይ ስትጠልቅ እያየሁ ፎቶ አነሳለሁ። በተለያየ ሰው ደግሞ በቪዲዮ ደውልላቸውና አሳያችኋለሁኝ የሚወዱ ጓደኞች አሉኝ ለነሱ በየቀኑ ነበር ፎቶ ምልክላቸው በተለይ እንደሄድኩ ብርቅ ነበር እዚህ እኔ ያለሁበት ከተማ ላይ ብዙም እንደዛ አትታይም እንደዚህ አታምርም እዛ ቦታ ላይ እንዳለው ማለት ነው። እዛ ሰፊ ስለሆነ ከተማው ወጣ ብሎ ነው የጊቢያችን ከከተማ ወጣ ብሎ ነው የነበረው እና በደንብ ነበር የምትታየው ያን ሁሌ ለጓደኞቼ ፎቶ እያነሳሁ ልክላቸው ነበር እነሱም ደስ ይላቸዋል። እንደውም በቃ ለማየት እንመጣለን እያሉ ሳይሳካ ቀረ ብዙም አልተመቻቸውም ሳያዩት እኔም ተምሬ ተመለስኩ ማለት ነው። ግን እወዳለሁኝ እስካሁን እነዛን ፎቶዎች ወደ ኋላ ተመልሼ ሳይ ያንን ጊዜ ያስታውሰኛል ያንን ቦታ ያስታውሰኛል። ፀሀይን ብቻ አይደለም አንዳንዴ እንደውም እዚህ ስሆን እዚህ ከተማ ላይ ጨረቃ ነው በደንብ የምትታየው መሃል ላይ ጨረቃ ትታያለች ማታ ማታ ማለት ነው። ስትወጣ እና የዛኔ ከጓደኞቼ ጋር ተደዋውለን አረ ዛሬ ጨረቃዋ ታምራለች ወጥታችሁ እዩ አንባባል ነበርና የአንድ ላይ ግሩፕ አለን በማህበራዊ ሚዲያ ማለት ነው። ከዛ ማህበራዊ ሚዲያ ላይ እናጋራለን ያንን እኛ ሰፈር ያለውን ፎቶ እኔም አነነሳለው እነሱም እነሱ ሰፈር ያለውን ያነሱና ከዛ የሁላችንንም እያየን በቃ ደስ ይለናል። በጣም ግን ፀሀይ እዚህ ብዙም አትታይም እዛ ግን እያለሁ በደንብ ነበር ስትጠልቅም ምትታየው በጣም እወድ ነበር በጣም ነው የምወደው ሁሌ ፎቶ እያነሳው ለማስታወሻ አስቀምጣለሁኝ። ወጥቼ ወደዛ አንቀሳቅሳለሁ ከዛ የሆነ መቀመጫ አለ እንደ ሜዳ ነገርነው ግቢያችን ውስጥ ሆኖ ከእኛ ከሴቶች ማደሪያ በጀርባ በኩል ነበር ሜዳ አለ እሱ ጋር እንዲሆንሽ ለሜዳው የእግር ኳስ ሜዳ ነገር ነውና መቀመጫ ነበር እሱ ጋር ደግሞ ከተቀመጥን በደንብ ስለምትታይ ጊዜ ሲኖረኝ እዛ እየሄድኩኝ ቁጭ ብዬ ፎቶ እያነሳሁ ፀሀይ ስትጠልቅ እመለከት ነበር። አንዳንዴ እንደውም ሌሎችም እንዲያዩ እጠራቸው ነበር

ምን አይነት ጥቅማ ጥቅሞች አሉ የሚለው ጥያቄ እኔ ብዙም ግልጽ አይደለም ግን እንደው ጠቅለል አድርጌ ለመመለስ ጥቅማ ጥቅም ሲባል ያው እኔ የሚመጣልኝ ከተለያዩ ቦታ አሁን መስሪያ ቤት ከብር ውጪ ማገኘው ጥቅማ ጥቅም እንደ ጥቅማ ጥቅም ሊወሰድ ይችላል። አንዳንድ ቦታ ደግሞ በቀበሌ የሚመጡ ጥቅማ ጥቅሞች ይባላሉ። ያ ማለት ምናልባት ብዙ ጊዜ በእቃ በረካሽ ሊመጣ ይችላል። በቀበሌ በተለይ ስኳር ዘይት እነሱ አይነት እቃዎች በቀበሌ እንደ ጥቅማ ጥቅም ይሰጣል ያው የዛ ቀበሌ ነዋሪ በመሆን ብቻ ማለት ነው። የዛ ቀበሌ መታወቂያ ካለ ያንን መግዛት እንችላለን። በርካሽ ነው የሚመጣው። ሱቅ ውስጥ ከሚሸጠው በጣም በቅናሽ ይመጣል። እነሱን ያው የቀበሌው መታወቂያ ስላለኝ ትንሽ ወረፋው ስለሚያስቸግር እኔ ብዙም አልሄድም። ምናልባት ብዙ ጊዜ በእቃ በረካሽ ሊመጣ ይችላል። በቀበሌ በተለይ ስኳር፣ ዘይት እነሱ አይነት እቃዎች በቀበሌ እንደ ጥቅማ ጥቅም ይሰጣል ያው የዛ ቀበሌ ነዋሪ በመሆን ብቻ ማለት ነው። ግን ሰዓት ያለኝ ቀን እዛ እሄዳለሁኝ። እዛ ሄጄ ምንድነው ማደርገው ወይ ደግሞ ሌሎች እንዲሄዱ በእኔ መታወቂያ ስለሚፈቀድ ሌሎችን እልክና እነሱ ገዝተው ያመጡልኛል ማለት ነው። ከዛ እኔ ሰዓት ስለማይኖረኝ ለእነሱ የተወሰነ ብር እሰጣቸዋለሁ። ብዙ እቃ ይመጣል። ስኳር፣ ዘይት እንደሱ አይነት እቃዎችን ያው እንደ ጥቅማ ጥቅም ሊታይ ይችላል ግን ደግሞ ስራ ቦታ ላይ ጥቅማ ጥቅም ባይባልም ግን እንዴት ነው እኛ አሁን ቋሚ የሚከፈለን ደሞዝ አለን። ከዛ ያ ደሞዝ ጥሩ ከሰራን ደግሞ በየወሩ ይሁን በየሳምንቱ ጥሩ በስራችን ትልቅ ለውጥ ካለን ዝም ተብሎ በመሃል ይሰጠናል ጥቅማ ጥቅም ማለት የተወሰነ ከደሞዙ ውጭ ይሰጠናል። ከዛ በወርም ሊሆን ይችላል ወይ በሁለት ሳምንት ሊሰጠን ይችላል እሱ በስራችን መሰረት ማለት ነው። ጥሩ ከሰራን ይሰጠናል ከዛ ደግሞ እንደዚሁ ጥሩ ከሰራን በሰራነው ልክ ደግሞ የደሞዝ ማሻሻያዎች ይደረጋሉ። ያው ከጥቅማ ጥቅም አንፃር ሌላ እኛ ጋር ከገንዘብ ውጭ የሚመጣ ነገር የለም ግን አንዳንድ መስሪያ ቤት የመንግስት መስሪያ ቤት የተለያዩ እቃዎች ይመጡላቸዋል በቅናሽ እንቁላል፣ ዘይት ስኳር፣ ዱቄት እነዚህ እቃዎች በቅናሽ ይመጣሉ። ያ እንደነሱ እንደ ጥቅማ ጥቅም ነው ግን የኛ የግል ድርጅት ስለሆነ እንደዚህ አይነት ነገር የለውም።

ዜና በመስመር ላይ ታነባለህ ወይ? የሚለውን አልወድም ዜና በመስመር ማንበብ ምክንያቱም አንዳንዴ ይሄ በመስመር የሚሰራጩ ዜናዎች በጣም ረጅም እና አሰልቺ ናቸው ነው ጊዜም ይገድላሉ እና ድሮ አይ ነበር ያው ድሮ ልጅ እያለሁ ልበል ወይስ ያው ስልክ ምናምን የራሴ ስልክ ሳይኖረኝ ማለት ነው ከአባቴ ጋር ቁጭ ብዬ እየሰለቸኝም እሰማ ነበር አሁን ግን ምንድነው የማደርገው አጫጭር ዜናዎችን ነው የማነበው ማህበራዊ ሚዲያ ላይ ጥሩ አደራጅተው ዜና የሚለቁ ሰዎች አሉ ጥሩ ማህበራዊ ሚዲያ ሰዎች አሉ እና እኔ የነሱን ነው የምከታተለው አጫጭር ዜና ስለሚሆን ደግሞ የነሱ የሀገር ውስጥ ብቻ አይሆንም በአለም አቀፍ ደረጃ የሚሆኑ ነገሮችን ስለሚያሰራጩ በጣም ነው ደስ የሚለኝ በጣም እየወደድኩኝ ነው የምሰማቸው አጭር ነው ዜናውም አይሰለችምና አዳዲስ ነገር ነው በመስመር ላይ ከሚሰራጩ ዜናዎች ይልቅ አሁን በመስመር ላይ የሚሰራጩት አብዛኞቹ በሀገር ውስጥ ትኩረታቸው ግን ይሄ የ ማህበራዊ ሚዲያ ላይ የሚሰራጩት ግን ምንድን ናቸው እንትን ነው የሚያደርጉት የአለም አቀፍ ላይ ያለውን ደግሞ በምርጫ ነው አንዳንዶቹ አሁን ስለ ኳስ ሊያስተላልፉ ይችላሉ ሌሎቹ በመንግሥታት ዙሪያ ያለ ነገር ሊያስተላልፉ ይችላሉ አንዳንዶች የሃይማኖት አለ ለዛ እየመረጥኩኝ ነው የምሰማው ግን ይሄ መስመር ሲሆን በጣም ድብልቅልቅ ያለ ነው ግማሹ ስለ ሀገር ያወሩና እዛው የኳስ በቃ እኔ አሁን የኳስ ስህተት ምናምን መስማት አልወድም ግን በመስመር ላይ እሱንም ስለሚያመጡት ግዴታ እሰማለሁ እኔ ደግሞ አልወድም ደስ አይለኝም ለዛ የመስመር ዜና አልከታተልም አሁን እንደውም ቤት ራሱ ብዙም አይከፈትም ሁላችንም በስልካችን ነው አጫጭር ዜና ነው የምንሰማው እሱ ነገር በጣም ጥሩ ነው ብዬ አስባለሁኝ ማለት ካልሆነ ደስ ልምዝም ብሎ የተጓተተ ዜና ረጅም ሰዓት የሚገል ዜና መስማት ልክ ነው ብዬ አላስብም በቃ ዋና ዋና ማወቅ ያለብንን ነገር በአጭር በአጭሩ እየሰማሁኝ አሁን ምናልባት በመስመር ላይ ለምሳሌ አንዱ ዜና አምስት ደቂቃ በጣም አጠረ ተብሎ ከነ እንትኑ ከነ ዘገባው በአምስት ደቂቃ ሊያልቅ ይችላል ግን ያን አምስት ደቂቃ ከምገድል እኔ በአጭር ያለውን እዛ በአምስት ደቂቃ ውስጥ ስድስት ወይ ሰባቱ ዜና ልሰማ እችላለሁ ምክንያቱም እነዛ ዜና አንድ ደቂቃ ያዙም ከአርባ ሰከንድ እንደዛ ሰከንድ ውስጥ ነው አንድ ዜና የሚያስተላልፉት እና በዛ ሰከንድ ውስጥ እኔ በዛች አንድ ዜና በምሰማት አምስት ደቂቃ ስድስት ሰባት ዜና እሰማለሁ ማለት ነው ለዛ እኔ የምመርጠው የማህበራዊ ሚዲያውን ነው ይሄ የመስመር ላይ ዜና ደግሞ አንዳንዴ አሁን የመስመር ዜና ሲሆን ማሳለፍም አይቻልም ግዴታ የመጣውን ማየት አለብን ግን ይሄ በማህበራዊ ሜዳ ባጫጭሩ የሚቀርበውን ግን እኛ ማንፈልገው ስመጣ እናሳልፍና ሌላውን መስማት እንጀምራለን ለዛ አማራጭ አለው አብዛኛው ግን የማንሰማውንም የምንሰማውንም እየሰማን በቃ ብዙ ደቂቃ ወይ ሰላሳ ደቂቃ እናቃጥላለን በዚህ በአጫጭር ግን በአሥር ደቂቃ ውስጥ ሁሉንም ዜና መስማት ያለብኝን ዋና ዋና ዜናዎችን መስማት እችላለሁ ማለት ነው ይሄ በጣም ጥሩ ለውጥ ነው ብዬ ነው የማስበው ያው ብዙ ሰው ላይረዳው ይችላል ጥቅሙን ግን እኔ አሁን ጠቅሞኛል የሚያመልጠኝ መረጃም አይኖርም አጫጭር ላይ ብዙ ሰው ስለሚከታተል ነገር አያመልጠኝም የፈለገ ነገር በጊዜው እየተላለፈ ላለ ነገር አዲስ አልሆነም ያው አውቃለሁ ማለት ነው ሁሉንም ምንጮችን ስለምጠቀም በደንብ አውቃቸዋለሁ በጣም ጥሩ ነው ብዬ ነው የማስበው አሁን ወጣቱ ዜና ላይ ብዙም ትኩረት አይሰጥም ልክ ነው ብለውም አያስቡም ጓደኞቼ ሁሉ እኔን ነው የሚጠይቁኝ የሆነ ነገር ሲሆን እንትን እትያለሽ እንዴ ያንን ሰምተሻል አንቺ ያው ተሰማያለሽ ብለን ነው ብለው እኔን ነው የሚጠይቁኝ የሚጠይቁኝና እነሱ ብዙም ዝግጁ አይሆኑም እኔ ግን ሁሌም እሰማለሁኝ ደስ ይለኛል ዜና መከታተል

በስራ ላይ ችግሮችን ትፈታለህ ወይ የሚለውን ጥያቄ ለመመለስ? በስራ ላይ አዎ ችግሮችን እፈታለሁኝ። ይሄ ማለት ስራ ቦታ ላይ የተለያዩ ችግሮች ያጋጥማሉ። ያ አብዛኞቹ ችግሮች የሚመጡት ስራ ቦታ ላይ አለመግባባት አንዱ ችግር ነው። ስራ ቦታ ላይ ያለ እና ምናልባት ስራ ቦታ ላይ ስንሰራ ከሌሎች የቢሮ ሰራተኞች ጋም ሊሆን ይችላል። ወይንም ደግሞ ከደንበኞች ጋርም የተለያዩ ግጭቶች ይፈጠራሉ። በዛ ሰዓት እኔ አሁን ሰዎቹ ምናልባት ስሜታዊ ሆነው ሊናገሩ ስለሚችሉ በዛ ሰዓት በትዕግስት ነው የምሰማቸው ከቻልኩኝ ከዛ ቦታ ዞር እላለሁ ምክንያቱም ያ ትክክል ባልሆነ ነገር እያወሩ እኔንም ስሜት ውስጥ እንዳያስገቡኝ ማለት ነው። ምክንያቱም ያ ሰው ስሜታዊ ሆኖ ሲያወራ እኔም ደግሞ ስሜታዊ ሆኜ ከቀጠልኩኝ ጥሩ ነገር አይመጣም። እና ለዛ ምንድነው እኔ የማደርገው በዛ ሰዓት ዞር ለማለት እሞክራለሁኝ ከቦታው ከዛ ደግሞ ምን አደርጋለሁ። እንትን አደርጋለሁኝ ዞር ብዬ ከቆይታ በኋላ ሰዎቹም ስሜታቸው ይመለስና ተረጋግተው ማውራት ሲችሉ። በጣም አንዳንድ ችግሮች በቀላሉ የሚፈቱ ችግሮች ይኖራሉ። ያንን በመነጋገር ሰዎቹንም በማውራት እፈታለሁኝ። ከዛ ደግሞ በጣም የይላ ሰው ሶስተኛ ወገን የሚያስፈልግባቸው ሁኔታዎችም ይኖራሉ። አንዳንዴ ይሄ አለመግባባቱ ሌላ መጥፎ ነገር ሊፈጥር ይችላልና። ያን ነገር እኔ ምንድነው? የማደርገው እንትን አደርጋለሁኝ ሶስተኛ ወገን ወይም ሀላፊ እንዲገባ አደርግና በዛ መንገድ እፈታለሁ ማለት ነው።

"ነገሮችን በስርዓት ታስቀምጣለህ ወይ?" የሚለውን ጥያቄ ለመመለስ፤ አዎን። ነገሮችን ወይንም ደግሞ የተለያዩ እቃዎችን በስነ ስርዓት ነው የማስቀምጠው ካልሆነ ደስ አይለኝም። ያው ከሁ ከ ለምሳሌ አሁን መጽሐፍ ጠረቤዛ ላይ በየቦታው አንዳንዴ መሬት ላይ የሚያስቀምጡ ሰዎች አሉ። እኔ እንደዛ ሲሆን ደስ አይለኝም። እኔ "ምንድነው የማደርገው?" መጽሐፍ መደርደሪያ አለኝ። እሱ ላይ ሁሌ እደረድራለሁኝ ላነብም የምፈልገውንም ካወረድኩኝ በኋላ አንብቤው ስጨርስ ወይም ደግሞ የሆነ ለአንድ ቀን አሁን የተወሰነ ገጽ ካነበብኩኝ መልሼ በቦታው አስቀምጣለሁኝ። አንዳንዴ ስሰንፍ እዛው አልጋ ላይ እያስቀመኩ መጽሐፉን ካልጨረስኩ ብዙ ጊዜ አልጋ ላይ ተዋለሁ እና እንደዛም ሲሆን ደስ አይለኝም። ያንን ሳየው ስለሚያስጠላኝ ወዲያው ወደ መደርደሪያ እመልሳለሁ ማለት ነው። ከዛ ወደ መደርደሪያ ከመለስኩኝ በኋላ ምንድነው የማደርገው? በቃ ማጽዳት ካለብኝንም አጸዳለሁ። ጫማም ደግሞ አላዘረከረክም አሁን አንዳንድ ሰዎች ጫማቸውን እቤት ውስጥም እህቶቼም ምናምን አውልቀው እዛው ክፍላቸው ላይ መሬት ላይ ይተውታል። እኔ ግን ደስ አይለኝም ጫማ መደርደሪያ አለ እሱ ላይ ነው ጫማዬን ቀይሬ ሲሊፐር አድርጌ ወደ ክፍሌ የምገባው። መደርደሪያ ላይ ካልተቀመጠ በጣም ነው የሚያስጠላኝ። እና ደግሞ የሆነ ቤቱም ያጠባል ደስ አይልም ለእይታ ራሱ የሆነ ስራም ስንሰራ ያለንበት አካባቢ የተዋበ ቆንጆ ሲሆን ነው ደስተኛ ሆነን የምንሰራው ለዛ እኔ "ምንድነው የማደርገው?" በስርዓቱ ነው የማስቀምጠው ሁሉንም ነገር። የምቀባባቸውም አሉ ቅባቶች እነሱንም በራሳቸው ቦታ አስቀምጣለሁኝ አንዳንዴ ያው ከቸኮልኩኝ ምናልባት እዛው ወይ መታጠብያ ጋ ወይ የሆነ ቦታ አስቀምጬ ልሄድ እችላለሁኝ ወይ ማበጠሪያ ምናምን ከዛ ወደ ከስራ ስመለስ ወይ ከወጣሁበት ስመለስ ወዲያው ወደየቦታቸው አስቀምጣለሁኝ። እንደዛ ካልሆነ በተቻለኝ መጠን ሰዓት ካለኝ በስርዓት አስቀምጬ ነው ለመውጣት ምሞክረው ስመለስ ስለሚያስጠላኝ ማለት ነው። አልጋ ማንጠፍም እሱም ነገር አንዳንዴ ያው ብዙ ሰው ትኩረት አይሰጥም ተዘርክርኮ ነው የሚወጣው። እኔ በተቻለኝ መጠን ከጠዋት በጊዜ እነሳለሁኝ ስራዎችን መጨረስ የሚያስችለኝን ያክል ሰዓት ሞልቼ ነው የምተኛው። ከዛ በዛ መሰረት ከተነሳው በኋላ ወዲያው አልጋ አነጥፍና ነው የምወጣው አልጋ አንጥፌ ቤቴን ሰዓት ካለኝ ያው ብዙ ጊዜ ላረፍድ እችላለሁ፤ ግን በተቻለኝ መጠን አስተካክዬ ነው የምወጣው። ካላስተካከልኩኝ ደስ አይለኝም። በጣም ነው የሚያስጠላኝ። ከዛ ያን ደርድሬ አስተካክዬ ነው ከቤቴ የምወጣው። የተለያዩም የምግብ ማብሰያ ክፍል ላይ ያው እኔ ስገባ ያው ብዙ እቃ ነው የምነካው አንድ ስራ ለመስራት ስገባ ሁሉንም ቃል ላቆሽሽ እችላለሁ ብዙ እቃ አቁሽሻለሁኝ፤ እና ከዛ ወዲያው ግን ያ ምግብ በስሎ እስኪወጣ ድረስ ከጣድኩኝ በኋላ ምንድነው የማደርገው እቃዎቹን ነው ማነሳሳት የምጀምረው ምግቡ እስኪበስልልኝ ድረስ እዛው ምግብ ማብሰያ ቤት ውስጥ ስለመሆን እኔ ምንድነው የማደርገው እቃዎቹን እዛው ማጣጠብ እጀምራለሁ። አጥብ አስቀምጣለሁ ያው ያል ብዙ ጊዜ ከደከመኝ ብቻ ነው እንደዛቭማላደርገው ዝም ብዬ ሳላጥበው ላስቀምጥ እችላለሁኝ፤ ግን ካልደከመኝ አጥቤ በ እንትን እላለሁኝ እንዲንጠፈጠፍ አስቀምጣለሁኝ። ሳይንጠፈጠፍ አላስገባም ብዙ ሰው ግን በጣም ስንፍና አለበት እቃው እስኪንጠፈጠፍ ራሱ የማይጠብቁ ሰዎች አሉ ወዲያው አጥበው ወደ መደርደርያ ያስቀምጣሉ። እንደሱ ሲሆን ጥሩ ነው ብዬ አላስብም። እኔ ግን እንዲደርቅልኝ ማንጠፍጠፊያ ላይ አስቀምጣለሁ። ከዛ ከደረቀ በኋላ ነው ማስገባው እና የማብሰያ ክፍል ደግሞ ቆሽሾ መውጣት ደስ አይኝም ምክንያቱም ምግባችን ሊበከል ስለሚችል እዛ ላይ ብዙ ቆሻሻ ከተቀመጠበት ምግባችንን ስለሚበክል እኔ ወዲያው ምግብ አብስዬ ከጨረስኩ በኋላ አጽድቼ ነው የምወጣው ሁሌ አጸዳለሁኝ እና ደግሞ እንዳይሞቅ ሙቀት እንዳይኖር መስኮት ምናምን እከፍታለሁ። የማብሰያ ምግብ ካበሰልኩ በኋላ ማለት ነው። ምክንያቱም ሙቀት ካለ የተለያዩ ነብሳት ይራቡበታል። እንደ በረሮ ያሉ በተለይ በረሮ ሙቀት ስለሚወዱ ቅዝቃዜ ካልገባ ወዲያው ስለሚራቡ እኔ ምንድነው የማደርገው ወዲያው ምግብ ካበሰልኩኝ በኋላ መስኮት በር ምናምን እከፍታለሁኝ ንፋስ እንዲገባ እንደዛ እያደረኩኝ ነገሮችን በስርዓት አስቀምጣለሁ። ቢሮም ሲሆን የተለያዩ መረጃ የሚቀመጡበት ወረቀቶች ሁሉንም ነገር ከስራ ልወጣ ትንሽ ሰዓት ስቀረኝ ወይ አስር ደቂቃ ሃያ ደቂቃ ሲቀር የተጠቀምኩትን እቃ ለመመለስ ነው የምጠቀመበት እመልሳለሁ።

የትውልድ ከተማ የት ነው? የሚለውን ጥያቄ ለመመለስ እኔ የተወለድኩት አዲስ አበባ ነው። አዲስ አበባ የኢትዮጵያ ዋና ከተማ ነች። ያው አሁን የምኖረውም እዛው ነው። አዲስ አበባ በጣም ቆንጆ ቦታ ነው በጣም ነው የምታምረው ውብ ናት አዲስ አበባ። አሁን ደግሞ በተለይ ይሄ አረንጓዴ ልማት ከመጣ በኋላ በጣም ቆንጆ እየሆነ ነው የመጣው። ያው ብዙ ሰው እዚህ ለመኖር ይፈልጋል አዲስ አበባ ግን ትንሽ አዲስ ከሌላ ቦታ ለሚመጣ ሰው የቤት ኪራይ የስራ ሁኔታ ሊከብድ ይችላል። ከዛ ውጪ ግን ያው ቤተሰብ ጋር ስለምንኖር ብዙም አልቸገርም። ያው ቤተሰብ ጋር ነው የምኖረው። እና ብዙ ወጪ የለብኝም ቤተሰብ ጋር ስለምኖር። አዲስ አበባ በጣም ቆንጆ ናት። ያው እኔ የተወለድኩት እዚህ አካባቢ ያለ ጤና ጣቢያ ነው ሰፈራችን አለ አንድ ጤና ጣቢያ እዛ ነው የተወለድኩት። ያው ክትባትም ሁሉንም ነገር የጨረስኩት የመንግስት ጤና ጣቢያ ነው። እዛ ነው የጨረስኩት እና ጥሩ ነበር አሁንም አሪፍ ነው እስካሁንም አለ። እና ጥሩ አገልግሎት ይሰጣሉ የዛኔም ጀመሮ ጥሩ አገልግሎት ይሰጣሉ ትንሽ ግን ሰው ይበዛበታል። ያው ችግሩ እዛ ያለው የተጠቃሚ ብዛት ስላለ አንዳንድ ነገሮች ላይ ክፍተት ይፈጠራል። ግን ከዛ ውጭ እዛ ውስጥ እዛ ጤና ጣቢያ ላይ ህክምና አገልግሎት የሚሰጡ ሀኪሞች በጣም ጥሩ ናቸው። በጣም ሰው በስርዓት የሚያስተናግዱ ሰው የሚያከብሩ ናቸው። በተለይ እንዲህ ለወሊድ የሚሄዱትን እኔ እንኳን የወልጄ ባላውቅም ግን ሌሎች ሲወልዱ ሄጄ አውቃለሁኝ ዘመዶቼ ሲወልዱ ለመጠየቅም ያው ለኛ ቅርብ ስለሆነ እዛስ የሚወልዱ ከሆነ እዛ እንሄዳለን እና ጥሩ ነው እንክብካቤያቸው ደስ ይላል በደንብ ይከታተላሉ። በየእንትኑ ያያሉ ያሉበትን የጤና ሁኔታ ልጆቻቸው ያሉበትን የጤና ሁኔታ ያያሉ። እና ለዛ ጥሩ ነው ያው አዲስ አበባ መወለዴ ብዙ ነገር ጥቅም እንዳገኝ አድርጎኛል። ምክንያቱም አዲስ አበባ ላይ ብዙ ሰው ነው የሚኖረው ከተለያዩ አካባቢ የሚመጡ ብሄር ብሄረሰቦች ይኖሩበታል። አዲስ አበባ ውስጥ ይታወቃል ብዙ አይነት ሰው ስላለ ያው ማህበራዊ ህይወት እንደ ሌላ ሰው እንደ ሌላ ከተማ አይደለም። ያው ብዙም አንገናኝም ከዛ ልጅ ሆነን እንወጣ ነበር። ከግቢ ልንጫወት ምናምን አሁን ከቅርብ ጊዜ ወዲህ ግን ብዙም ሰው የማይወጣም እኛም ሰፈር ስለቀየረን ትንሽ እዛው አካባቢ ሆኖ ትንሽ ቀይረናልና እዛ ሰፈር ያው ብዙም አንወጣም። ያው እድሜያችንም አድጎ ስለሄድን መሰለኝ ብዙም ከዛ ሰፈር ሰው ጋር ቅረርብ የለንም። ግን ያው ሰርግ ሲኖር የተለያየ ለቅሶ ሲኖር እድር ምናምን ያገናኘናል። በለቅሶ እድር ላይ ያው እኛ እድር ወጣቶቹ ባንሰራም ሀዘን ሲኖር እንሄዳለን ያ አንዱ ማህበራዊ ተግባር ማድረግ ስላለብን ማለት ነው። ከዛ ውጭ ሰርግም ሲኖር መልስ ሲኖር እንደዚህ አይነት ነገሮች ላይ ከሰፈር ሰው ጋር እንገናኛለን ያው ብዙ አይነት ሰው ብሄር ብሄለሰብ ነው ያለው። ሁሉም በአንድነት ነው የሚኖረው አሁን አሁን ትንሽ ነገሮች ጥሩ ባይሆኑም ከድሮ አንፃር ሲነጻጸር ጥሩ አይደለም። ትንሽ እርስ በእርስ ክፍፍል አለ ሁሉም በየራሱ እንትን ይላል ግን እኛ የመጣንበት እንዳጋጣሚ ሆኖ ብዙም ታዋቂ ቦታ ስላልሆነ ያው የቤተሰቦቼ ማለት ነው ብዙ ከሁሉም ጋር በመሃል ያለን ነን ብዙም ለእኛ አያስቸግርም። ከሁሉም ጋር እንግባባለን ግን ደስ ይላል ያለው ነገር በጣም ደስ ይላል እርስ በእርስ መከባበርም ስላለ እርስ በእርስ መደጋገፍም አለ። እርስ በእርስ በቃ ደስ ይላል ትብብር ሲኖር ኖሮ ደስ የሚለው ወንድማማችነት ሲኖር ደስ ይላል። መተጋገስ ሲኖር ደስ ይላል ያው አንዱ አዲስ አበባ ውስጥ ያለው ነገር ያ ነው። እና አዲስ አበባ የተለያዩ የስራ እድሎችም አሉ። የስራ እድል ያው እዚህም በመሆኔ ብዙም ሰው ስለማውቅ በተለይ ለስራ ከሰው ጋር ያለን ቅርርብ ወሳኝነት አለው። እና አሁን አዲስ ስራ ለመጀመር ብፈልግ ብዙ ሰው የማማክረው አለ። በየ በተለያዩ ስራ ላይ እየተሰማሩ የማውቃቸው ጓደኞቼም ስላሉ ለኔ ጥሩ ነው። ያ ጥሩ ውድ ይፈጥርልኛል ብዬ አስባለሁ

የምታስታውሰው ልዩ በዓል አለ ወይ የሚለውን? ለመመለስ ያው ብዙ ማስታውሳቸው በዓላቶች አሉ ግን ከሁሉም የማረሳው የእንትን በዓል ነበር። የፋሲካ በዓል ነበር የፋሲካ በዓል የትንሳኤ በዓል ማለት ነው። እሱን እያከበርን ምንድነው እኛ ቀድመን ነበር በዓሉ እንደነገ ከሆነ ማታ ላይ ዶሮ በልተን ነበር። የሄድነው ማለት ነው በዓል ለማክበር የሆነ እንትን ያለበት ዝግጅት ያለበት ሄድን። እና ዝግጅቱ ላይ እኛም ያው ልጅ ነበርን ድራማ ምናምን እንሰራ ነበር የተለያዩ ዝግጅቶችን ተለማምደን ነበር። ከዛ ምንድነው እኛ ዶሮ ትንሽ ቅባት ነገር በዝቶበት ነበርና ሁላችንም ቤት ውስጥ እህቶቼም ወንድሞቼም ሁላችንም ታመናል እዛ የኛ ተራ ሲደርስ እንዴት ሆነን እንስራው በቃ። ስራውን ትተን ድራማው ራሱ ተጀምሮ ተራ በተራ በቃ ሽንት ቤት እዛ ያለ ሽንት ቤት ደግሞ አንድ ነው ሁለት የሆነ አንድ መሰለኝ እና በቃ ቶሎ ውጪ ቶሎ ወጣ እየተባባለን ከወንድሞቼ ጋር አራታችንም ተራ በተራ በሩን እያንኳኳን በቃ እንደዛ እየሆንን። በጣም አስቸጋሪ ጊዜ ነበር ትዝ ይለኛልና መቸም የማረሳው በዓል ነው። ከዛ ቤት እስክንደርስ ራሱ ድራማውን በትግል መሃል ላይ እየቆየን እየገባንም ጨረስን እንደ እንደምንም ሆነን ጨረስን። አንድ ወንድሜ ደግሞ አልቻለም ነበር ድራማውንም በሱ ቦታ ሌላ ልጅ ገብቶ ተክቶት ሰራ። እና እንደዛ የሆንበትን በዓል አስታውሳለሁኝ። ከዛ ደግሞ ሌላ በዓል በጣም ትዝ የሚሉኝ በዓላቶች ደግሞ በተለይ ቤት ውስጥ ወንድሜ ይሰክራል በዓል ላይ ሲሆን በዓል ላይ ቤት ውስጥ ይጠጣልና። ሲጠጡ ወንድሜ ይሰክራል ይሰክርና በቃ እሱ ያዝናናል እኛን ከምንም ይልቅ እሱን ነበር ለማየት የምንጓጓ ማለት ነው። ያ ሁሌ በዓል ሲደርስ ሌላ ጊዜ ብዙም አይጠጡም እና እና የዓል ጊዜ ሁሉም አንድ ላይ ሆነው ይጠጣሉ ሲጠጡ ምንድነው የሚሆነው ወንድሜ ይሰክራል ከሁሉም ቀድሞ ሲሰክር በጣም ነው የሚያስቀው። ብዙ ነገር ያወራል የራሱን ሚስጥር ይናገራል። የደበቀውንም ነገር ያወራል። ከዛ ውጪ ደግሞ በጣም ያስቀናል። ብዙ ቋንቋ ለማውራት ይሞክራል ሲሰክር ጊዜ በደንብ እንግሊዘኛ አይችልም። እንግሊዘኛ ለማውራት በቃ አማርኛ በዛ ሰዓት አያወራም እንግሊዘኛ ብቻ ነው የሚያወራው ሲሰክር። ያንን እና አመት በዓል ላይ የሆነ ጊዜ ምን አደረግሁ አያቴ እኛ ጋር ነበር የሚኖረው። ከዛ ከወንድሜ ጋር ሆነው እንትን አደረጉ አንተ ምን አለው አያቴ ሁለቱም ሰክረዋል በዓል ላይ ነውና። እንትና እኮ እኔን ሰድቦኛል ይለዋል ማለት ነው። ለወንድሜ ከዛ ወንድሜ ደግሞ እንዴት ይሰድብሃል? ቤቱንም አያውቅምና ቤቱ ካልወሰድከኝ ይባባላሉ ሁለቱም እኛ እየሳቅን ነው የምር የሚሄዱ አልመሰለንም እንትና እኮ እኔን ሰድቦኛል እናንተ እያላችሁ እኔ ተሰደብኩኝ ሲል ወንድሜ ብድግ አለና አያቴን ይዘው ተያይዘው ሄዱ ማለት ነው። ሰውየውን ሊመቱት እኮ ነው በጣም ሩቅ ሰፈር ሌላ ሰፈር ሄደው ሰክረው ነው አመት በዓል ምድር ላይ አንተ ሰድብኸዋል ብለው ሰውየውን ሊመቱት። እና አቲቭ ነው የማንረሳው እኛ የዛኔ በቃ በቀልድ ሚሄዱ ስላልመሰለን ዝም አልን ለካ እነሱ እዛ ድረስ ሄደዋል ደግሞ በእግር ነው የሄዱት። በ በመኪና መሄድ ያለባቸውን ቦታ በእግር ረጅም መንገድ ሳይሳሳቱ ሄደው ከሰውየው ጋር ተጣልተው ሰድበው ሰውየው ስላልሰከረ ይስቅባቸዋል። እነሱ ደግሞ ሰድበኸኛል የረሳው መስሎክ ነው ይለዋል አያቴ ወንድሜ ደግሞ ሊመታው ሰውየውን ለምን አባቴን ነካኸው ለምን አያቴን ትሰድበዋለህ? ካልመታሁት ምናምን ብሎ እየፎከረ ከዛ እነሱ ደግሞ ያው በዓል ላይ ስለሆነ ሰዎች ይዘው በኋላ ደከማቸው እዛ ድረስም ስለደረሱ እዛው ቤት ሄደው ሊመቱት የሄደው ሰውዬ ጋር ማለት ነው ለካ ሁለቱም በጣም ደክሟቸው ነበር። አመማቸው እዛ ሲደርሱ በጣም እያወሩ ስለነበረ አስመልሳቸው ምናምን ነገር ከዛ በኋላ እዛው አስተኝተዋቸው ምናምን ትንሽ ይሄ ስካሩ ሲለቅ ሰውየው በመኪና ይዟቸው መጣ ማለት ነው። የአያቴ ጓደኛ እኮ ነው ግን ሰድቦኛል ብሎ ሊመታው ስለሰከረ ማለት ነው። እና ሁሌ የማንረሳው የበአል ገጠመኝ ነው። እና በጣም ነው የማስታውሰው ሁሌ ሳስታውሰው አሁን አያቴ የለም። ነብስ ይማረው እና እሰቃለሁኝ ሳስበው ያንን ነገር ማለት ነው

ስሜትህን በፊትህ ላይ ታሳያለህ ወይ የሚለውን ጥያቄ ለመመለስ አዎ። እኔ በጣም ስሜቴ ፊት ይነበባል በጣም ችግር አለብኝ። ምንድነው አንዳንዴ ለሰው ለመግለጽም እማልፈልጋቸው ስሜቶች አሁን አንዳንድ ሰው የሚያደርገው ነገር ደስ ካላለኝ ውስጤ ላይ እናደዳለሁና ፊቴም ላይ ልክ ይነበባልና ሰው ምን ሆነሻል ፊትሽ ልክ አይደለም ይሉኛል? ያው ያ ማለት በጣም ነው የሚነበበው ስሜቴ ፊቴ ላይ በጣም ይነበባል። በቀላሉ ሰው እኔ ወይ ከተናደድኩኝ ወይ ካኮረፍኩኝ አንድ ሰው ላይ በሚያደርገው ነገር ተናድጄ ከሆነ በአንዴ ነው ፊቴ ላይ የሚነበበው እና እንደዛ ስለሆነ ብዙ ጊዜ ሰዎች ምን ሆነሽ ነው ብለው ይጠይቁኛል? እኔ ግን ያንን ስሜት ብደብቀው ደስ የሚለኝን ስሜት ማለት ነው። እንደውም አንድ ጊዜ ትዝ የሚለኝ አስተማሪያችን እያስተማረች ነውና እኔ ደግሞ የሆነ ነገር እያወራች በርግጥ አሁን ምን እንዳወራች ትዝ አይለኝም። እሷ የሆነ ነገር እየተናገርች ነው እና እንትን አላልኩኝም። ነገሩ ብዙም ደስ አላለኝም ያው ከፊቱም አልነበሩም የተቀመጥኩት ግን የምታወራው ነገር ምንም አልተስማማሁኝም የሆነ ነገር እያወራች ነው። ምን እንዳወራች በሳአቱ ትዝ አይለኝም። ከዛ በጣም ለካ ኩስትርትር ብያለሁ ፊቴ ያስታውቃ እኔ በውስጤ ተናደጄባታለሁ ስለኔ አይደለም ያወራችው የሆነ ጠቅላላ የሆነ ነገር ነው ግን ትክክል ያልሆነ ነገር እንዳወራች አስታውሳለሁ ምን እንዳወራች ባላውቅም ማለት ነው። ከዛ ፊቴ ላይ በጣም ነው የሚነበበው ፊቴ ላይ በጣም ይነበባል ይታይ ነበር። ከዛ አስተማሪያችን በጣም ተናደደችብኝ። ቆይ ምን ሆነሽ ነው እንደዚህ የምትኮሳተሪው ምንድነው? ችግር ካለብሽ መጠየቅ ትችያለሽ እንጂ። ሰው ሲናገር እንደዚህ አይነት ፊት ማሳየት የለብሽም አለችኝ። እኔ ደግሞ በሰአቱ ፊቴ ላይ እንደተነበበብኝ አላወኩኝም እና በኋላ ነው ብዙ ሰው የሆነ ነገር ስሆን ስናደድም ወይ አሞኝም ከሆነ ለሰው በአፌ ላላናገር እችላለሁ እንዲህ አሞኛ እንደዚህ ሆኛለሁ ብዬ አላወራም ግን ፊቴ ላይ በቀላሉ ሰዎች እያዩ ያነቡብኛል። ምን ሆነሽ ነው ብለው ይጠይቃል? እና እንደዛ ስለሚሆን በጣም ነው የምናደደው ማለት። ፊቴ ላይ አንዳ አነዴ ያው በፊት ነገሮችን ብንገልጽ ጥሩ ነው። ለምሳሌ ሚስጥር ማውራት ስንፈልግ ምናምን ማለት ነው ግን ዝም ብለን ሳንፈልግ የሚነበብ ከሆነ በጣም ያናድዳል። ሰው ላይ ስንናደድ ስንኮሳተር ሰዎች በአንዴ ሲረዱን በጣም ነው። የሚያናድደኝ ምክንያቱም እነሱም ጥሩ ነገር አይሰማቸውም ብዬ አስባለሁኝ እና በጣም ነው የሚያናደኝ እንደዛ ሲሆን ደስ አይለኝም። እሱ እሱ ነገሩ ያናደኛል። ከዛ ደግሞ ስደሰትም እንደዛው አንዳንዴ ተደስቼ ከሆነ ፊቴ ላይ በጣም ነው የሚነበበው ለሰዎቹ ሳላወራ ራሱ እሰቃለሁኝ ብቻዬን ፈገግ እላለሁ በቃ ድምጽ ባላወጣም ፈገግ እላለሁ። በየመሃሉ ፈገግ እላለሁ ከዛ ምን ሆነሻል ይባላል እና በቀላሉ በፊቴ ነው የሚነበበው። ያው ቤተሰቦቼም አሁን መስሪያ ቤትም ይሁን ትምህርት ቤት እያለሁ ሁሉም ሰዎች የኔን ስሜት ፊቴን አይተው ይረዱታል። በቀላሉ ነው እኔ ሳልፈልግም በቃ በተፈጥሮ ስሜቴ ፊቴ ላይ የሚነበብ አይነት ሰው ነኝና ፈልጌው አይደለም። እንደው ብችልና ያን ነገር መተው የሚቻልበት ልምድ ቢኖር ባዳብረው ደስ ይለኛል። ሁሌ ፊቴ ላይ ስሜቴ ሲነበብ ደስ አይለኝም። ማለት በቀላሉ ነው ሰው የሆነ ነገር የሚፈርድብኝ ምን ሆነሻል? እንደዚህ ልክ አይደለሽም። ያዘንሽብኝ ነገር አለ ወይ ስብሰባ ላይ ራሱ ሆነው አንድ ነገር እየተወራ ወይ ስለ ስራ ወይ የሆነ ነገር እኔ የማልስማማበት ነገር ከተወራ በጣም ነው የምኮሳተረው። ማለት እኔ አይታወቀኝም ግን በቃ ሳላስበው ውስጤ ላይ ውስጤ ስለተናደደ ፊቴ ላይም ኩስትር እልባቸዋለህ እና ሀላፊዬ ርዕስ በጣም ነው የምትናደድብኝ። ቆይ ቅር ያላችሁ ነገር ካለ እኮ እጃችሁን አውጥታችሁ ማውራት ትችላላችሁ ለምንድነው? እንደዚህ አይነት ምላሽ የምትሰጡት። የሚስተካከል ሀሳብ ካለ በግልጽ ንገሩን ትለኛለች። በጣም ነው የምትናደድብኝ። እና እሱ እሱ ነገር እኔንም ያናድደኛል ባይሆን ደስ ይለኝ ነበር ግን ያው ልምድ ስለሆነ ምንም ማድረግ አልቻልኩኝም

ስጦታ መስጠት ትወጃለሽ ወይ የሚለውን ጥያቄ ለመመለስ? ስጦታ መስጠት በጣም ነው የምወደው። ምክንያቱም ስጦታ ለሰው ማስታወሻ ነው ብዬ ስለማስብ ማለት ነው። ያው የስጦታን በእኔ በኩል አሁን ሰው ስጦታ ሲሰጠኝ ትልቅ ሆነ አልሆነም የሚለውን ሳይሆን እኔ የማስበው ምን ያክል ሰዎቹ ሊያስታውሱ ይችላሉ የሚለውን ነው የማስበው። ብዙ ጊዜ ስጦታ ለመስጠት ሳስብ መምረጥ በጣም ይከብደኛል ምክንያቱም በተለይ ያን ሰው በደንብ የማልግባባ ከሆነ ማለት ነው አሁን የምግባባ ሰዎች ከሆኑ አይከብደኝም። ምን እንደሚወዱ ምን እንደሚጠሉ ስለማቅ በዚህ ሰዓት ዝም ብለው እንደ አጋጣሚ የሚፈልጉትን ለመግዛት የሚፈልጉትን ነገር ሲያወሩ ስለምሰማቸው አይከብደኝም በቀላሉ ነው እንትን የማደርገው በቀላሉ ምን አደርጋለሁኝ። እሰማና ያን ነገር እገዛለሁ ግን አሁን ለምሳሌ አዲስ ቤት የሚገባ ሰው ጓደኛዬ ያልሆነ የሩቅ ዘመድ ያው ብዙ ጊዜ የማንገኝ ምን ያክል ሰዎቹ ሊያስታውሱ ይችላሉ የሚለውን ነው የማስበው ብዙ ጊዜ ስጦታ ለመስጠት ሳስብ መምረጥ በጣም ይከብደኛል። ምክንያቱም በተለይ ያን ሰው በደንብ የማልግባባ ከሆነ ማለት ነው አሁን ልጆቻቸው ተምራው ሲመረቁ ይጠሩናል ያው በእድሜም ተገናኝተን በእድሜ ማለት ወይ በለቅሶ ነው ወይ በሰርግ የምንገናኝ ሰዎች ማለት ነው እና ለነሱ ስጦታ መግዛት በጣም ነው የሚከብደኝ ምክንያቱም እንዴት ነው ምንድነው እነሱ የሚፈልጉት ምንድነው ለነሱ የሚያስፈልጋቸው አላውቅም? እና ለዛ በቃ ጠቅላላ ለሁሉም ሰው ሊሆን የሚችለውን ስጦታ ነው የምገዛው። እና እንደ እንደዚህ ብዙ ለማልግባባ ሰው ስጦታ መግዛት በጣም ነው የሚከብደኝ። ዝምብዬ ሰው እጠይቃለሁ ምን ልግዛ ምን ሰው እጠይቃለሁኝ? በተለይ በዛ ለዛ ከዛ ሰው ጋር የሚግባቡትን አሁን አንድ ቤት ለምሳሌ ሊያስመርቁ ከሆነ የሚሄድ ከሆነ ከእነሱ ዘመድ የሆኑ በጣም የሚቀራረቡ እዛ ሰፈር ያሉ ጓደኞቻቸው ጋር የማውቃቸው ጋር እደውልና ምን ልግዛ ስጦታ ለመግዛት እኮ ግራ ገብቶኝ ነው። ምን ብገዛላት የሚሻል ይመስላችኋል ብዬ እጠይቃቸዋለሁ? እሱ በጣም ጥሩ ነገር ነው ብዬ አስባለሁ ማለት። ስጦታ ሰዎች ማለት የሆነ ስጦታ የግድ ሰዎችን ማስደሰት አለበት ሳይሆን የሚያስፈልጋቸውን ነገር ብንሰጥ የበለጠ ይጠቀማሉ ብዬ ስለማስብ ማለት ነው። ግን አሁን የማያስፈልጋቸውን ነገር ዝም ብዬ ብሰጣቸው ለነሱ ምንም አይጠቅማቸውምና ለዛ እኔ ምንድነው የማደርገው? ለነሱ እንትን እላለሁኝ እሰጣቸዋለሁኝ የሚያስፈልጋቸውን ነገር ጠይቄ ነው የምሰጠው። እና በዛ ሰዓት እነሱም ደስተኛ ይሆናሉ እኔም ደስ ይለኛል እንደዛ በማድረጌ በዛ መንገድ ነው እንትን የምለው ለጓደኞቼ ሲሆን ደግሞ ምንድነው የማደርገው ያው አውቃለሁኝ የነሱን የምፈልጉትን ነገር ለዛ ለመግዛት አይከብደኝም። ከዛ ውጪ ደግሞ በሰአቱ በዘሰአት አንዳንዴ ስሜት ይቀያየር የለ የሆነ ሰዓት ላይ የሆነ እቃ ሊፈልጉ ይችላሉ የሆነ ሰዓት ላይ ሌላ እቃ ሊሆን ስለሚችል። አሁን የጓደኛዬ ልደት ከደረሰ ለምሳሌ የዛን ሰሞን ዝም ብዬ አገኘታለሁ ከልደቷ በፊት ያው ዝም ብዬ አይደብሮኝ ነው እንድናወራ ፈልጌ ነው ብያት እንድትወጣ አደርግና ዝም ብለን የሆነ ቦታ እንዞራለን ስላለችበት ሁኔታ እጠይቃለሁ እንደዛ እያደረኩኝ ከዛ አጣርቼ የምትወደው ነገር ቀስ ብዬ አወጣጣታለሁ ያንን ነገር እገዛለሁ ማለት ነው። እንደዛ ሳደርግ በጣም ነው ደስ የሚላት እኔ እኮ እንደምትገዢ ባውቅ አልነግርሽም ነበር እኔ ዝም ብዬ እኮ ነው ያወራሁት ምናምን ትላለች ግን ደስ ይላታል። እንደዛ ነው እንትን የምለው ስጦታ መስጠት በጣም ነው የምወደው። ሰውም ሲሰጠኝ ደስ ይለኛል እንደውም ሰው ስጦታ ከሰጠኝ በጣም ረጅም ጊዜ ነው የማቆየው። በተለይ ሽቶ እንኳን ሰው ሲሰጠኝ ማለት ነው በጣም ረጅም አመት ላቆይ እችላለሁ ያ ሰው። ሌላ ቦታ ሄዶ እስኪመጣ ድረስ እንኳን አስቀምጣለሁኝ በጣም ትልቅ ቦታ ነው የምሰጠው ለስጦታ አስቀምጣለሁኝ። የተለያዩ መጠቀምያ እንኳን ሰው ሲሰጠኝ አልጠቀምም በቃ አስቀምጣለሁ ሁሌ ሳየው ደስ ይለኛል ስትጠቀም ይሰበራል ወይ ይበላሻል ብዬ ስለምፈራ አስቀምጣለሁ እንደዛ ነው የማደርገው። እና በጣም ነው ስጦታ ሲሰጠኝም ደስ ይለኛል እኔም ደግሞ ስሰጥ ደስ ይለኛል በተለይ ስሰጥ ደስ ይለኛል ያው እነዛ ሰዎች ደስ እንዲላቸው ስለምፈልግ ማለት ነው

በቡድን መስራት ትወጃለሽ ወይ? የሚለውን ጥያቄ ለመመለስ ያው በቡድን መስራት እወዳለሁኝ በተለይ ደግሞ ብዙ አይነት እንትን ያላቸውን ክህሎት ያላቸው ሰዎች ጋር መስራት የሆነ ተመሳሳይ ከእኔ ጋር ተመሳሳይ ከሆኑት ጋር መስራት አልወድም ምክንያቱም አዲስ ነገር ስለማልማርበት ማለት ነው። ያ በቡድን መስራት ብዙ ነገር ያስተምረናል ሰዎችን እንድንታገዝ ከሰዎች ጋር ማህበራዊ ነገር እንድንለምድ እና ደግሞ የተለያዩ ያው በቡድን ስትሰራ ግጭቶች አለመስማማቶች ይፈጠራሉ እና እነሱን እነሱን ነገሮች ለመፍታት ጥሩ ነው ብዬ አስባለሁኝ። በቡድን መስራት ከዛ እኔ በቡድን መስራት አንዳንዴ ችግር የሚሆነው የሆነ ፀባይ የሌላቸው ሰዎች ከሆኑ በቡድን ውስጥ ያሉት ለስራው በቃ ብዙ ተነሳሽነት ከሌላቸው በጣም ነው የሚያናደኝ እንደዚህ አይነት ሰዎች በጣም ያበሳጩኛል በጣም ያናዱኛል። በጣም ነው እንደዚህ አይነት ሰዎች የሚያናዱኝ ምክንያቱም እኔ እየሰራሁ እነሱ ደግሞ ብዙም እንትን የማይሰጡ ከሆነ ትኩረት የማይሰጡ ከሆነ ለቡድኑ ምንም አይነት ለስራው ተነሳሽነት ከሌላቸው በጣም ነው የሚያናዱኝ። ምክንያቱም እነሱ ባጠፉት ስህተት እኔ አሁን ለምሳሌ አምስት ሰው ካለን ከአምስታችን ሁለቱ ሰዎች የማይሰሩ ከሆነ ሶስቱ ሰው በለፋበት ነው የሚሆነው እና ያ ደግሞ ውጤታማ አደርግም ምክንያቱም ስራው ለአምስት እንድንሰራ ታስቦ ተሰጥቶ እነዛ ደግሞ በስራ የሚቀልዱ ከሆነ የነሱ መቀለድ እኛን ዋጋ ያስከፍለናል ማለት ነው። ብዙ ጊዜ አሁን መስሪያ ቤት ውስጥ የቡድን ስራዎች ይሰጡናል እና የተለያዩ ነገሮችን በቡድን እንድንሰራ እንታዘዛለን እና አንዳንድ ሰዎች መስክም ስንወጣ ምንድነው የሚያደርጉት? በቃ የሆነ ምስክ ላይ የምናያቸው እንትኖች አሉ የተለዩ የኤቲኤም ማሽኖችን ቼክ እናጣራለን እንደሚሰሩና እንደማይሰሩ ማለት ነው። ከዛ እነዛ በዛ ሰዓት ምንድነው እዛ ኤቴሙ ያለበት ከካፌ ካለ ቁጭ ይላሉ ስራቸውን ትተው በጣም ነው የሚያናዱኝ እንደዚህ አይነት ሰዎች ማለት ነው። በእነሱ ምክንያት ስራችን ላይ ክፍተት ይፈጠራል በደንብ አላያችሁም ይባላል ለማየት አንድ ቦታ ከተላኩ በደንብ አያጣሩም በደንብ ሳያዩት መጥተው ቁጭ ይላሉ። ከዛ በደንብ አላያችሁም ሌላ ጊዜ ሌላ ያንን ደግሞ እንዲያጣሩ ሌላ አካል ሲላክ ያ ነገር እንደማይሰራ ሲደርሱበት ሁላችንም ለአንድ ላይ ተደርገን እንሰደባለን ማለት ነው። እኔ በጣም የሚያናደኝ የቡድን ስራ ላይ ያ ነው ምክንያቱም ሌሎቹ ባልሰሩበት እኔ ስወቀት ደስ አይለኝምና ሁሌ እንስራ ቤታችንም ላይ ቅሬታ አቀርባለሁኝ በዚህ ጉዳይ ማለት ነው። ምክንያቱም እኔ እያጠፋሁት ጥፋት ካለ አስረዱኝ እኔ በራሴ ስራ እኔ ለራሴ መድቡኝ በቃ የምችለውን በቀን አሁን አስር እቃ ቼክ የምናደርግ ከሆነ ከአስሩ አንቺ ሁለቱን ዛሬ ቼክ አድርጊ ብላችሁ መድቡ እንጂ በቡድን አድርጋችሁ ሌሎቹ ባጠፉት ነገር እኔ መጠየቅ የለብኝም እላቸዋለሁ። ከዛ እነሱ ደግሞ እንደዛ አያደርጉም ጠቅላላ ይሄን አስሩንም ስሩት ብለው ይሰጣሉ እኔ በዛ ቀን እኮ ሶስቱም ከዛም በላይ ቼክ አደርጋለሁ የሌሎችንም ጭምር ግን ባልተሰራው ሁላችንም እንጠየቃለን የቡድን ስራ የሚያስጠላ እኛ ነው። አንዳንድ ደግሞ ስርዓት የሌላቸው ሰዎች አሉ በቃ ቁጭ ብሎ መብላት የሚወዱ በቃ ቢሮ ውስጥ ቁጭ ብለው የተለያዩ ጌም ይጫወታሉ የተለያዩ እግር ኳስ የሚያዩ በተለይ ወንዶች ኳስ ያያሉ። በተለይ ቅዳሜ ቅዳሜ ከሆነ አይሰሩም በቃ ስለ ኳስ ነው ያስቡት ሰኞ ከሆነ ደግሞ ጠዋት ገብተው ስራ እያለ ስለ ኳስ ማውራት ይጀምራሉ ስራቸውን ትተው እና እንደዛ ስለሚሆን በጣም ያናድደኛል

በጀት ታስተዳድራለህ ወይ? የሚለውን ጥያቄ ለመመለስ የራሴን በጀት ከሆነ አዎ አስተዳድራለሁኝ በጀት መስተዳደር ላይ በጣም ጎበዝ ነኝ ያው የራሴን ማለት ነው እኔ ምንድነው የማደርገው ቋሚ የሆነ ብር ማስቀመጥበት የባንክ ሂሳብ አለኝ የባንክ አካውንት ማለት ነው፤ ከዛ ምንድነው የማደርግ አሁን ወስኛለሁኝ ለእንትን ማለት ነው የምቆጥብበትን፤ በሌላ ባንክ ነው የማስቀምጠው ሁሌ ልክ ደሞዜ ሲገባ ወደዛ ባንክ አስተላልፋለሁ ማለት ነው ያንን ባንክ ለምንም አልጠቀምም ለያው ተቀማጭ ብር ነው እሱ ባንክ ላይ የሚቀመጠው እንደውም እያወጣሁ ስለማስቸገር የተለያዩ መተግበሪያዎችን የዛን ባንክ አጥቼዋለሁኝ ዝም ብዬ ብሬ እንዲቀመጥልኝ ማለት ነው ምክንያቱም መተግበሪያ ካለ ስለምልክ ራሴንም ስለማላምን እንዳላበላሸው እንደዛ ነው የማደርገው፤ የምንቆጥበበትን እዛ ላይ አስቀምጣለሁ፤ እና ለተለያዩ ነገር ደግሞ ቋሚ ወጪዎች አሉኝ በየወሩ የማወጣውን እሱን ደግሞ አስቀምጣለሁኝ ካሽ ደግሞ የሚያስፈልገኝን ብር አወጣለሁ፤ ከዛ በኋላ ቀጣይ ወር እስኪመጣ ድረስ ከሌላ ብር በተቻለኝ መጠን የተለየ ነገር ካላጋጠመኝ በቀር አልጠቀምም ማለት ነው በዛ መንገድ ነው እኔ በጀት የማስተዳድረው ማለት ነው፤ ድሮ ግን እንደዛ አልነበረም አጠቃቀሜ ላይ ጥሩ አልነበርኩኝም በጊዜ ሂደት ነው እንደዛ ቋሚ ነገር ማድረግ የጀመርኩት ድሮ በቃ በአንድ አካውንት ይቀመጣል ብሩ ከዛ በኋላ ምንድነው የማደርገው በቃ የሚያስፈልገኝን ነገር አወጣለሁ እጠቀምበታለሁ በቃ መቆጠብ ምናምን አላደርግም ዝም ብዬ ነበር የማወጣው፤ አሁን ግን ነገሮችን እየገባኝ ሲመጣ ቋሚ የሆነ መቆጠቢያ ስለሚያስፈልገኝ ያው እንደ እቁብ የሚባል ያው እቁብ ማለት ይቻላል ያው በየጊዜው በሚያስፈልገኝ ሰዓት ነው፤ የማስገባት ብቻ ነው ከዛ ባንክ አላወጣም ያ ነገር ለኔ በጣም ጠቅሞኛል ምንም ስለማላወጣ ከዛ ባንክ፤ ብዙ ብር አስቀምጫለሁኝ ማለት ነው ከዛ በፊት ግን በወር ውስጥ ስንት እንደወጣ ስንት እንደገባ አላውቅም ነበር ያው የመጀመሪያው በጀት ለማስተዳደር ትልቁ ነገር ያው ብዙ ነገር ተምሬያለሁኝ፤ የተለያዩ የቪዲዮዎችን እያየሁ ማለት ነው ከዛ ምንድነው እኔ የማደርገው ቪዲዮ ላይ ሳይ ወጪያችንንና ገቢያችንን ማነፃፀር ነበረብን አሁን ድሮ ደሞዜ እንዳገኘው በቃ ልብስ እገዛለሁ፤ ጫማ እገዛለሁኝ፤ አዲስ ጫማ መጥቷል ሲባል እገዛለሁ አዲስ ነገር በቃ እየመጣሁኝ ሁላ እሞክራለሁኝ እንደዛ እያረኩኝ ለቀጣይ ወር ብር ሁላ የምበደርበት ጊዜ ነበርኩ ጓደኞቼ ማለት ነው እየጨረስኩኝ አሁን ግን ያን ቋሚ ካደረኩኝ በኋላ ቋሚን ብር ካስቀመጡ በኋላ ያ የቀረውን ለፈለኩት ነገር እጠቀማለሁኝ ግን አብዛኛውን ለዋናው ለዋናው ወጪ ነው የምጠቀመው ከዛ በኋላ ያለውን ደግሞ ሌላ አስፈላጊ ነገሮች ላይ አደርጋለሁኝ እንደውም ያ በበጀት መመራት ከጀመርኩ በኋላ ብሬ እንደውም ከዛ ይተርፍልኛል ካሰብኩት ወጪም ማለት ነው ከቋሚ ወጪ በኋላ ለዝም ብዬ ለ እንደው ካስፈለገ ብዬ የማስቀምጣቸው ብሮች አሉ እና ከእሱም ይተርፍልኛል ምክንያቱም በስርዓቱ ስለምትጠቀም ማለት ነው፤ ግን የቤተሰብ በጀት አላስተዳደርም ያው ታላቅ እህቴ ነች እሱን የምታስተዳድረው ምክንያቱም እኔ ትንሽ ብር ላይ እንትን ነኝ ብር ስለማጥፋት ሳይሆን እጨነቃለሁኝ አሁን ቤት ውስጥ ወጪ እሷ ናት ሁሉንም ከቤት ውስጥ ከተለያዩ ቦታ የሚገባ ገቢ አለ እሱን ወጪውን የምትቆጣጠረው ታላቅ እህቴ ናትና እኔ በቃ ለኔ ከማይሆንበት ምክንያት የመጀመሪያው ትንሽ እጨነቃለሁኝ ያብራሁም ብዙ ወጪ ሲበዛ በቃ ያለቀ ስለሚመስለኝ ስለሚጨነቅ እኔ ጋር አይሆንም እሷ ናት ሁሉንም ነገር የምትቆጣጠረው የቤቱን ማለት ነው የራሴን ግን እኔ እቆጣጠራለሁኝ ለቤት ደግሞ ብር በሚያስፈልጋቸው ሰዓት ላይ እልክላቸዋለሁኝ ለተለያዩ ሰዎችም በተቻለ መጠን እልካለሁኝ ካለኝ ማለት ነው ስጦታ ምናምን እያደረኩኝ ለሰዎች መስጠት ደስ ይለኛል፤ ያው እሱ ነገር አንድ አንድ አስፈላጊ ነገር ነው ብዬ ስለማስብ በተለይ ትልልቅ እድሜ ያላቸው ሰዎች የሚያግዛቸው የሌላቸው ሰዎች ብዙም ብር ባልሰጥም በተቻለ መጠን ትንሽም ብር ቢሆን እሰጣቸዋለሁኝ እሱ ነገር ጥሩ ነው ብዬ ፈጣሪ የሚወድ ነገር ነው ብዬ ስለማመን ማለት ነው እንደዛ አደርጋለሁኝ

ከደንበኞችህ ጋር ትሰራለህ ወይ የሚለውን ጥያቄ ለመመለስ? አሁን ከደንበኞቼ ጋር እሰራለሁኝ ያ ደንበኛ ማለት እኔ ተቀጥሬ ነው የምሰራው። ግን በዛው የተለያዩ ደንበኞች ይመጣሉ በርግጥ እኔ ከምሰራበት ስራ ጋር አይገናኝም ግን ያው በጊዜ ቆይታ ደንበኞች የድርጅቱ ደንበኞች የሆኑ አሉ ከእነሱ ጋር የእነሱን ስራ እሰራላችኋለሁኝ። ለምሳሌ እነሱ እቃ ምናምን ለመግዛት ነው የሚመጡት ወደዛ ድርጅት ማለት ነው ብዙ የሚሸጡ እቃዎች አሉ ያንን ለመግዛት ይመጣሉ። እኔ ደግሞ ያ ዌብሳይት ድረገጾችን እሰራለሁ ማሳደጊያ የተለያዩ መተግበሪያዎችንም መስራት ስለምችል አናግራቸዋለሁኝ። ያው ቋሚ ስራ አለኝ ቢሮ የምሰራው ከዛ ስራ ውጪ ደግሞ ትርፍ ሰዓት ስለሚኖረኝ እነዛን አናግራቸዋለሁኝ። እነሱ ድረ ገጾችን ማሳደግ የሚፈልጉ ከሆነ ማስተካከል የሚፈልጉ ከሆነ ከሌላቸውም እነዛ አሁን ከእኛ ቢሮ ሄደው ይሸጣሉ እቃዎቻቸውን ግን እቃ ደግሞ ሚያስተዋውቁበት ነገር ስለሌለ በማህበራዊ ሚዲያ እንዲያስተዋውቁ እኔ አናግራቸዋለሁኝ። በግል ሄጄ ያው በስራ ቦታ ብዙም አይፈቀድም ግን በተለያየ በሰው በሰው እያረኩ እጠይቅና ከዛ ለነሱ በትንሽ ብርም አድርጌ እሰራለሁ ለኔ ያው እንደ ትርፍ እንደ ትርፍ ስራ ስለሆነ ሌላ የገቢ ምንጭ ስለሚሆነኝ ያን ያን እሰራላችኋለሁኝ። ከዛ እሱን ከሰራሁ በኋላ እኔ ምንድነው የማደርገው ያንን ከሰራሁ በኋላ ምን አደርጋለሁ? እነሱ ደግሞ ጥሩ ነገር በትንሽ ብር ጥሩ ነገር እሰራላችኋለሁ ከዛ ሌላ ደንበኛ ያመጣሉ ያ እነሱ የነሱን ዘመዶች ጓደኞቻቸውን ያመጡልኛል እንድሰራ ማለት ነው ከዛ ሲያመጡ እኔ ደግሞ ትንሽ ብር እጨምራለሁኝ ስራ ደግሞ አስተካክዬ እሰራላችኋለሁ። በዛ በቃ እንዲል ደንበኞቻችን ጥሩ ስራ ከሰራን ራሳቸው ናቸው ሌላ ሰው የሚያመጡት የሌላ ማስታወቂያ መስራት አይጠበቅብንም። ጥራት ያለው ስራ ከሰራን ራሳቸው ናቸው ለሰው ሚናገሩት እኔ ለስለኔ አውሩ ሳልላቸውም ያው ይናገራሉ ሲናገሩ ደግሞ እኔ ምን አደርጋለሁኝ እንትን አደርጋለሁኝ እንትን ከዛም የተሻለ ስራ እሰራለሁ እነሱም ሌላ ሰው እንዲያመጡልኝ ማለት ነው። በዛ መንገድ እኔ በጣም ተጠቅሜያለሁኝ ያው ደንበኞችን ደግሞ ከምንም ይልቅ በጥሩ ፀባይ ማናገር ትክክል ነው ብዬ አስባለሁኝ እና ሁሌ እኔ ምንድነው የማደርገው በጥሩ ፀባይ ነው ሰዎችን የማስተናግደው በጥሩ ነገር ነው ማስተናግደው። የሚመጡትን ሰዎች በጥሩ ነገር አስተምራቸዋለሁኝ በጥሩ ነገር እናገራቸዋለሁ ከዛ ደግሞ እኔ ምን አደርጋለሁኝ እንደዛ ካደረኩኝ በኋላ ለሰዎቹ ጥሩ ነገር የበለጠ ደስተኛ እንዲሆኑ አድርጌ እሰራላቸዋለሁ ማለት ነው። ከዛ እነሱም ደግሞ ሌላ ሰው ያመጣሉ እና እኔ ደንበኛን በጸባይ ማናገር ላይ አምናለሁ እና ደግሞ ስራውን በታማኝነት መስራት ማለት በተቀጣጠርነው ለምሳሌ አሁን የሆነ ነገር የሆነ ድረ ገጽ ስር የለም ብለው ከመጡ በአንድ ሳምንት እሰራላችኋለሁ ካልኩኝ በቃ የተለየ ነገር ካላጋጠመኝ ያንን ቃሌን አከብራለሁኝ። ምክንያቱም ቃሌን ካላከበርኩኝ እነሱ ሌላ ሰው ስለማያመጡልኝ በሳምንት ካልኳቸው እንደውም ቀድሜ ሁላ ላስረክባቸው እችላለሁ በቃ በተስማማንበት ቀን አደርሳለሁኝ ያ ነገር ለደንበኞች ትልቅ ዋጋ መስጠት ነው ብዬ ስለማምን ማለት ነው። ብዙ ሰውም ደግሞ የሚደሰትብኝ በዛ ነው ያው ባሉን ሰዓት ስለማደርስ በቃ እስከ ሌሊት ሰርቼም ቢሆን ማታ ቆይቼ ከስራ ከገባሁም በኋላ ቢሆን እሰራላችኋለሁ ቀኑ ከደረሰ ቶሎ ለማስረከብ በዛ መንገድ ያው ጥሩ ደንበኞችን አግኝቻለሁኝ ደንበኞቼ ደግሞ በጣም ነው የሚወዱ ምክንያቱም እኔ አክብሬያቸው ነው የምሰራው። ከስራው የሚልቅ ከሰዎች ጋር ጥሩ የሆነ ግንኙነት አስፈላጊ ስለሆነ በጥሩ ነገር እቀራረባለሁኝ በጥሩ ፀባይ ደንበኞቼን እይዛለሁ ከዛ በኋላ እነሱ ደግሞ ሌላ ስራ ያመጡልኛል ብዙ ስራዎችን ለአንድ ድርጅት እንኳን ብዙ አይነት ድረ ገጾችን በሚል ሁሌ ደግሞ እንዳሳደግ እኔምጋ ስለሚመጡ አሳድግላቸዋለሁ ሌላ መተግበሪያም ሲፈልጉ ይመጣሉ። እሰራላቸዋለሁና እንደዛ ማድረግ ሄደ እኔ በጣም ጥቅሞኛል ብዙ ጥቅም አስገኝቶልኛል እና በጣም አሁን ደስተኛ ነኝ ያን ነገር በማድረጌ ብዙ ደንበኞችም ስላሉኝ። በጣም ደስተኛ ነኝ

የወተት ተዋጽኦ ትወጃለሽ ወይ? የሚለውን ጥያቄ ለመመለስ የወተት ተዋጽኦ በጣም ነው የምወደው የወተት ተዋጽኦ እወዳለሁኝ ለምሳሌ በቀላሉ ስጀምር እርጎ አንዱ የወተት ተዋጽኦ ነው እና እርጎ እጠጣለሁኝ ያው ሁሌም ባላገኘም ግን ሳገኝ እጠጣለሁኝ በተለያዩ ጣዕም ደግሞ የሚዘጋጁ እርጎዎች አሉ እሱንም ገዝቼ እጠቀማለሁኝ አንዳንዴ ማላቀው አካባቢ ከሆነ አዲስ ሰፈር ከሄድኩኝ ምናልባት ስለምግባቸው ምግብ ላይ ትንሽ ቅባት የበዛበት ምናምን ምግብ የሚሰራ ከሆነ ንጽህና ከሌለው ሊያመኝ ስለሚችል እኔ እርጎ ነው የምጠቀመው እርጎ እጠቀማለሁኝ እንትን ማለት ነው የተለያዩ ጣዕም የተዘጋጁ አድርጎ እጠቀማለሁኝ ከዛ ውጪ ደግሞ ተንጦም ደግሞ የሚዘጋጁ ወተት አለ እሱንም በጣም ነው የምወደው እሱን ወተት ደግሞ የምወደው የተናጠ ወተት አሬራ ነው መሰለኝ የሚባለው በትክክሉ ቃሉን ባላውቀውም እሱን ወተት እኔ ሰዎች በባህላዊ መንገድ ይንጡታል በክፍለ ሀገር ማለት ነው እኛ ደግሞ የምናደርገው በጁስ መፍጫ ነው የምንፈጨው ወተቱን እናስገባና ጁስ መፍጫ ውስጥ አድርገን እንዲፈላና ብዙ ሰዓት ሲንቀሳቀስ ቅቤው ተለይቶ ይወጣል ማለት ነው ከዛ ያንን ያንን ወተት አሳድሬ ነው የምጠጣው ምክንያቱም ከማሽኑ ሲወጣ ከጁስ መፍጫው ማለት ነው ይሞቃል በጣም ሙቀቱ ስለሚጨምር መጠጣት ደስ አይለኝም ከዛ አቀዝቅዤው ካደረ በኋላ ይወፍራል ወተቱ ከዛ እጠጣለሁኝ ማለት ነው እሱን ወተት ከዛ ቅቤውን ደግሞ ለፀጉር ጥሩ ስለሆነ እሱን ቅቤ እንትን እላለሁኝ ለፀጉሬ እጠቀማለሁ ፀጉሬ ላይ እቀባለሁ ማለት ነው ቅቤው በጣም ለፀጉር ጥሩ ነው ያው ሚገዛ ቅቤ አለ ግን ቤት ውስጥ እንደሚዘጋጀው አይሆንም ምክንያቱም እነሱ ጋር ሊቆይ ስለሚችል ይሄ ግን ራሴ የምገዛው ቅቤ ለአናትም በጣም ጥሩ ነው ሽታም አይበዛበትም ልክ ተንጦ እንደተጨረሰ ትንሽ እንደተናጠ ከሆነ ጥንክር አይልም ከዛ እንዲቀዘቅዝ ፍሪጅ ውስጥ አስቀምጠውና ቅቤውን ከዛ ፀጉሬ ላይ እጠቀማለሁ ያው ለመብላት እሱ አይበቃም ትንሽ ስለሆነ ለመብላት እንገዛለን ግን ለፀጉር ስጠቀም ራሴ ነኝ እርጎ ገዝቼ ነው እምንጠው ከዛ ለፀጉሬ እጠቀማለሁ ወተቱን ደግሞ እጠጣለሁኝ ማለት ነው ከዛ በኋላ አይብ ደግሞ እንሰራለን ቤት ውስጥም እንገዛለንም የተለያየ አመት በዓል ላይ ሲሆን እንገዛለን አይብ አይብ ገዝተን ምንድነው እኛ የማናደርገው እንበላለን በጎመንም እያቀላቀልን ወይ ደግሞ በምስርም አቀላቅላ በስጋም ትሰራለች ማዘር እሱን እኔ እንዴት እንደሚሰራ አላውቅም ግን ጎመን የሚሰራውን አውቃለሁኝ በቀጫጭኑ ጎመኑን እከትፍና በአይብ አቀላቅላለሁኝ ባይብ ካቀላቀልኩኝ በኋላ ምንድነው እንበላለን በዳቦ አድርገን ወይም ደግሞ በቂጣም ይበላል በጣም ነው የሚጣፍጠው እና አይብ ደግሞ በዶሮ ወጥም በጣም ነው የምንወደው ዶሮ ወጥ ላይ ስንጨምር ዶሮ ወጡ እንዳያቃጥለን ያቀዘቅዝልናል ያንን ዶሮ ወጥ በአይብና በእንቁላልም ጨምረን እንበላለን ግን በአይብ ሲሆን በደንብ ነው ዶሮ እንዳያቃጥል ያው በርበሬ ስለሚኖርበት በርበሬው እንዳያቃጥል አይቡ በርበሬውን ያቀዘቅዝልንና እሱን በጣም ነው የምወደው የአመት በዓል ላይ ግዴታ ነው ዶሮ ብቻ አይሰራም እኛ ቤት አይብ ግዴታ ነው ማዘር እንደውም ቀደም ብላ ነው የምትገዛው ያው ብዙ ጊዜ እኛ በዓል ሲደርስ ጾም መፍቻ ስለሚሆን አይብ ሊወደድ ይችላል እና እንደዛ ስለሚሆን ማዘር ፍሪጅ ውስጥ ለማስቀመጥ አንድ ወር ከአመት በዓል አንድ ወር ወይ ሁለት ወር አንድ ወር ሲቀር ብዙ ጊዜ አንድ ወር ሲቀር ትገዛለች የዛኔ በጣም ርካሽ ነው የሚሆነው ፍሪጅ ውስጥ እናደርግና ነው ከዛ በእንትን አቀላቅለን በዶሮ አቀላቅለን እንበላለን ያው ከዶሮ ጋር ግዴታ ነው እንዲያቀዘቅዘልን ዶሮና አይብ ነው የምንበላው ማለት ነው እና እሱን በጣም ነው የምወደው አይብ እወዳለሁ እሱም አንዴ ወተት ተዋጽኦ ነው ሌላ ቅቤም ያው ቅቤ ደግሞ ብዙም ያው ለጤንነት ጥሩ ስለሆነ አልበላም

የምትወደው ጣፋጭ ምግብ ምንድነው? የሚለውን ጥያቄ ለመመለስ ብዙ ጣፋጭ ምግቦችን እወዳለሁኝ። ከዛ ውስጥ የመጀመሪያው ኬክ ነው ኬክ በጣም በጣም እወዳለሁኝ። ግን አሁን አሁን በጣም ቀንሻለሁ። ልጅ ሆኜ ወይም አስራዎቹ ውስጥ እያለው በጣም ነበር የምመገበው በጣም በቃ ብር ካገኘው በተቆራጭ ኬክ ወይም ደግሞ በቃ ብሩ በሚችልልኝ ያክል እገዛለሁ ኬክ እገዛና እበላለሁኝ። ግን አሁን ላይ ያው ለጤንነቱም ጣፋጭ ነገር ማብዛት ስለሌሉብኝ ቀንሻለሁ ግዴታ። በመግዛት ግዴታ እየሆነ ዝግጅት ካለ ወይ ልደት ወይ መግዛት ያለብኝ ነገር ካልሆነ ብር አውጥቼ ጣፋጭ ነገሮችን አልገዛም ያው ራሴን በትግል ነው ያስለመድኩት ያው ጥሩ ስላልሆነ ማለት ነው በጣም ቀንሻለሁኝ። ጣፋጭ ነገር ከዛ ውጪ ግን ያው እነሱን እበላለሁኝ አንዳንዴ እበላለሁ ግዴታ ሲሆን ከዛ ቀጥሎ ደግሞ ቸኮሌት በጣም ነው የምወደው ከጣፋጭ ነገሮች ውስጥ ማለት ነው። ምክንያቱም በተለያየ ቸኮሌት ደስ ይላል በተለይ እርቦኝም ከሆነ አንዳንዴ ቶሎ ሀይል እንዳገኝ ቸኮሌት ሀይል ስለሚሰጠኝ እጠቀማለሁኝ ቸኮሌት። እሱንም እንደ ኬኩ ነው ራሴ ገዝቼ አልጠቀምም። ግን ብዙ ጊዜ ሰው ስጦታ ያመጣልኛል ውጭ ጓደኞቼ ከውጭ ሲመጡ ወይ ከስራ ከሆነ ቦታ ሲመጡ ይዘውልኝ ይመጣሉ እነሱ ሲያመጡ ነው የምጠቀመው እንጂ እኔ ብር አውጥቼ እሱን አልገዛም። ምክንያቱም መቀነስ ስላለብኝ ያውድሮ በጣም እገዛ ነበር አይስክሬም ቸኮሌት በጣም ነበር የምበላው እነሱን ነገሮች ማለት ነው። ግን አሁን እድሜም እየጨመረ ሲመጣ ለጤንነቴም ስለሚያሳስበኝ ቀንሻለሁኝ በጣም ከስንት አንዴ ነው የምበለው ግዴታ ሲሆን ነው የምበለው እንጂ ስራዬ ብዬ ለሱ ብር አውጥቼ አልገዛም። ግን ሰው ከሰጠኝ በተለይ የሆነ እርቦኝ ከሆነ ሀይል የሚያስፈልገኝ ሰዓት ላይ እበላለሁኝ። ከዛ ደግሞ ሌላ በጣም ከጣፋጭ ነገሮች ውስጥ የምወደው ቴምር ቴምር ያው የተፈጥሮ ነው ግን በጣም ጣፋጭ ነው በጣም ጣዕም አለው እና እሱን እበላለሁኝ እሱ ደግሞ በጣም ሀይል ስለሚሰጠኝ ለጤንነቴም በጣም ጥሩ ስለሆነ ቴምር። ቤቴ ሁሌ ይኖራል እንደውም ድሮ ቸኮሌትን የምገዛውን ያክል አሁን ቴምር ነው የምገዛው። ቴምር ገዝቼ ቤት አስቀምጥና የሆነ ሲደክመኝ ወይ ከራበኝ እሱንም እመገባለሁኝ ለጤንነትም በጣም ጥሩ ስለሆነ ሀይልም ስለሚሰጠኝ እሱንም እመገባለሁኝ ሁሌ በቀን ቢያንስ ሶስት አራት ፍሬ እመገባለሁኝ ሀይል ይሰጠኛል። ከዛ ውጪ ግን ያሉትን ብዙ ጣፋጭ ምግቦችን አልበላም እወዳለሁ ያው በርገርም በጣም እወዳለሁኝ። ግን ብዙም አልበላም አሁን ላይ በጣም በርገር የሆነ ሰዓት በጣም እበላ ነበር በጣም ከሚባለው በላይ እጠቀም ነበርና እሱ በጣም ጎድቶኛል። ምክንያቱም በጣም ነበር ኪሎ የጨመረው የዛኔ አምስት ኪሎ ምናምን ሙሉ አመቱን ሌላ ምግብ አልበላም ነበር ቁርስ ራት ምሳ እሱን ነው የምበላው ቁርስ ራት ምሳ ስበቃ ብር ካገኘው እሱን ነው የምበላው እና። ከዛ ግን በጣም ስለጎዳኝ አሁን ላይ ቀንሼአለሁኝ እሱን መመገብ ከዛ በኋላ ነው ኪሎ የተስተካከለው አምስት ኪሎ ሙሉ በአንዴ ነበር የጨመርኩት እና እሱ ነገር በጣም ስለጎዳኝ አሁን ላይ ቀንሻለሁኝ። እንደው ከበላው ራሱ ቆይቷል እንደሱ አይነት ነገር እየበላው አይደለም አሁን ላይ ጤንነቴን በጣም ጥሩ ነው እግዚአብሔር ይመስገን በጣም አሪፍ ላይ ነኝ። ግን ያው ጣፋጭ ምግብ አላበዛም እንደውም ጣፋጭ ምግብ መብላት ያለብኝን ብር ፍራፍሬ ምናምን ነው ከቻልኩኝ አትክልት ፍራፍሬ የምወደውን ራሴን አስለምዳለሁኝ ያው አንድ ቸኮሌት ከምገዛ አንድ ፖም ብገዛ በጣም ጥሩ ነው ለጤንነቴ ብዬ ስለማስብ ያን ቸኮሌት ለመግዛት ያሰብኩትን ብር ፖም እገዛበታለሁ ማለት ነው ያ ደግሞ ለጤንነቴ በጣም ጥሩ ነው። ራሴን በዛ መንገድ ነው ጤንነቴን ለመጠበቅ እንጂ ምግቡን ጠልቼ ሳይሆን በጣም እኮ እወዳለሁኝ ጣፋጭ ምግቦችን ቾኮሌት እወዳለሁ በርገር እወዳለሁ ፒዛም እነሱንም በጣም እወዳለሁኝ። ግን እንትን ነው አይስክሬምን በጣም እወዳለሁ ግን ለጤንነቴ ጥሩ ስላልሆነ አሁን ላይ ቀንሻለሁኝ። ያው ለሁሉም ሰው ቢቀንሱ ጥሩ ነው ብዬ አስባለሁኝ እኔን ስለጎዳኝ ጥርስም ስለሚያበላሽ ብንቀንስ በጣም አሪፍ ነው ማለት ነው

በስራ ጊዜ እረፍት ታደርጋለህ ወይ? የሚለውን ጥያቄ ለመመለስ አሁን በስራ ሰዓት እረፍት አደርጋለሁኝ በየመሃሉ። ለምሳሌ ያው ረጅም አንድ ሰዓት ያክል ከሰራሁ አስር ደቂቃ እንደዛ እረፍት አደርጋለሁኝ። ምክንያቱም አንዳንዴ እረፍት ካላደረግን አይምሮአችን ይጨናነቃል ብዙ ስራ መስራት አንችልምና ለዛ እኔ እረፍት አደርጋለሁኝ በቂ እረፍት አደርጋለሁኝ። በየመሃሉ ምክንያቱም ቋሚ የሆነ ስራ ስንሰራ በኋላ ላይ ያው ሰውነታችንንም ካላንቀሳቀስን ለሰውነታችንም ጥሩ ስላልሆነ። አንድ ሰዓት በትኩረት ከዘራሁ በኋላ ለአስር ደቂቅ ጋር ወይ እንቀሳቀሳለሁኝ። ወይ የሆነ መታጠቢያ ደርሼ ፊቴን ታጥቤ ውሃ ጠጥቼ እመለሳለሁኝ። በተለይ በስራ መሃል ውሃ መጠጣት በጣም ደስ ይለኛል ያው ለጤንነትም ጥሩ ነው ብዬ አስባለሁኝ። ያው ሌላውም ሰው ቢለምደው ጥሩ ነው ለኔ በጣም ጠቅሞኛል። እየሰራሁ መሃል ላይ እረፍት በማደርግበት ሰዓት ብዙ ጊዜ እኔ ድሮ እንትን ነበር የማደርገው። እሰራና በመሃል ማረፍ ስፈልግ የተለዩ ማህበራዊ ሚዲያዎችን ነበር ማየው እና እሱ ደግሞ ይባስ። በኋላ ላይ ነው እየገባኝ ይባስ ስራ ላይ ያድክመኛል ስራውን እንድጠል ያደርገኛል። ማለት ያው ስራዬን የምሰራው በኮምፒውተር ነው። እና ረጅም ሰዓት ኮምፒውተር ካየው በኋላ ድጋሚ ደግሞ ማህበራዊ ሚዲያም የምትጠቀመው በስልኬ ነው። በስልኬ ደግሞ እዛው ስክሪን ታይም ነው የሚሆነው ማለት ነው ያን አይቼ አይቼ አይኔን ያመኛል። ለዛ ኢባስ ስለሚያደክመኝ አሁን ምን አደረኩኝ። ከቢሮ እወጣለሁኝ አሁን አንድ ሰዓት ያክል ከሰራሁ ለአስር ደቂቃ ከቢሮ ወጣና የተዞረ ዞር ብዬ ሰው ትንሽ አውርቼ። ጓደኞቼ ሌላ ቢሮ ያሉትን ሰላም ብያቸው ወይ ሽንት ቤት ሄጄ ወይ ዞሬ የሆነ የሆነ ቦታ ደራርሼ ምናምን። አንዳንዴ አስር ደቂቃ ብዬ ግን ረጅም ሰዓትም ሊያቃጥል እችላለሁ ግን ብዙ ጊዜ እንደዛ ነው የማደርገው። ያ በጣም ጠቅሞኛል ማህበራዊ ሚዲያ ከማየት ይልቅ። እንደዛ መንቀሳቀስ ከሰዎች ጋር ጥሩ የሆነ ግንኙነት መፍጠር አሪፍ ነው ብዬ ስላሰብኩኝ። ሁሌ እየሄድኩኝ ጓደኞቼን ሰላም ብያቸው የሆነ ነገር አውርቼ የሆነ ነገር አድርጌ እመልሳለሁኝ። ያ ለኔ በጣም ጠቅሞኛል ለሌሎቹም ያው ይጠቀሙበት። አሪፍ ነው ብዬ አስባለሁኝ እንደዛ ካደረኩኝ በኋላ ምንድነው የማደርገው? በቂ እረፍት አድርገናል ልክ ወደ ስራዬ እመልሳለሁኝ። ያው እዛ ሰዓት አይምሮዬም ስላረፈ ብዙ ቦታም እንትን ስላልኩኝ ስራውን እንደ አዲስ እሰራለሁ ግን። በእረፍት ሰዓት ማህበራዊ ሚዲያ የማይ ከሆነ ግን እንትን ነው የሚያደርገኝ። የባስ ስራው ይሰለቸኛል በቃ ሁሌ መዝናናቱን ብቻ መርጥና ስራው ስለሚያስጠላኝ። እኔ አሁን ምንድነው ውጊያ ደረኩኝ ያለሁት? እንትን አደርጋለሁኝ በቃ ቁጭ ብዬ ማህበራዊ ሚዲያውን ትቼው። ዞሮ ዞሮ ብዬ እመልሳለሁ ትንሽ ከሰዎች ጋር አውርቼ እመልስና ስራ እሰራለሁ ማለት ነው። እሱ ነገር በጣም ጥሩ ነው። አሁን አንዳንድ ሰዎች አሉ ጓደኞቼ አንድ ስራ ከጀመሩ ሳይጨርሱ መነሳት የማይወዱ ጓደኞች አሉኝ እና። ለነሱ እኔ ሁሌ ነው የምነግራቸው ተው እረፍት እያደረጋችሁ ስሩ እላችኋለሁ። ምክንያቱም አሁን አንዳንዴ አሁን አንድ ጓደኛዬ አለ ስራ በመስሪያ ቤት ማለት ነው። ቀኑን ከጠዋት ቁጭ ብሎ ለሶስት ሰዓት ለአራት ሰዓት ሳይንቀሳቀስ ሊሰራ ይችላል። ከዛ በኋላ ግን ሙሉ ቀን የመስራት ፍላጎት አይኖረውም በቃ ስራውን ይጠላዋል ማለት ነው። ግን እኔ አሁን በየመሃሉ ስለማርፍ አሁን እሱ በቀን ሶስት ሰዓት ሰርቶ ከሰአትም ቀኑን ሙሉም ላይሰራ ይችላል። እኔ ግን በየመሃሉ እያረፍኩ ሲሆን

ብስክሌት ትጋልባለህ ወይ? የሚለውን ጥያቄ ለመመለስ ያው እኔ ብዙም አልችልም ህፃን ሆኜ እጋልብ ነበር ባለ ሶስት ጎማዋ አለ አይደለ ጎማቸው ላይ መደገፍ ያላቸውን እነሱን እሞክር ነበር ህፃን ሆኜ ማለት ነው። ከዛ እያደኩኝ ስመጣ ተውኩኝ ከዛ የሆነ ሰዓት ላይ የኮሮና ሰዓት ሁሉም ሰው ብስክሌት መጋለብ ጀምሮ ነበር ምክንያቱም የጋራ መጓጓዣዎች ብዙም አይመከርም ያው በሽታው ይዘናል ብሎ ሰው ስለፈራ ሁሉም ሰው ብስክሌት እየገዛ መጋለብ ጀመረን ማለት ነው። ከአንድ ቦታ ወደ ሌላ ቦታ ለመጓጓዝ ከዛ እኛም እንሞክረውለን እንዳለ ጓደኞቼም ገዙ የዛን ሰዓት የወንድ ጓደኞቼ ማለት ነው እዛ ሁሉም ገዙና ቤት ይመጣሉ ሰላም ሊሉን ምናምን ይመጣሉ። ከዛ ሲመጡ ካልገዛችሁ ምናምን ነገር ይላሉ ማለት ያው ኮሮና እየረዘመ መጣ አይደለ ጊዜውም እየቆየ ሲመጣ ምንድነው ያደረግነው እኛ እንትን አደረግን? ከእነሱ ጋር መለማመድ ጀመርን እኔም ወንድሜ ይችላል እህቴም አለች ምናምን ተሰብስበን ሊያስተምሩን ሄድን ማለት ነው። ቀድሞ ወንድምና እህቴ ሄደው በደንብ ተምረው ምናምን እህቴ መጋለብ ጀመረች በደንብ ቻለች እሷ ከዛ እነሱ በቃ በስክሌት መመላለስ ጀመሩ ማለት ነው። ከዛ እኔም አስቀኑኝ የሆነ የሆነ ቦታ ለመውጣት ስፈልግ በሽታው ይዘኛል ብዬ ስለምፈራ መቅረት ጀመርኩኝ በቃ እንደዛ ከመሆን እኔም ልልመድ አልኩኝና ብስክሌት ለመልመድ ጓደኞቼን ጠርቻቸው ሄዱ ሊያስተምሩ ወሰዱኝ። ከዛ መጀመሪያ በደንብ እየሞከርኩት ነበር ከዛ በደንብ እየሞከርኩ የሆነ ሰዓት ላይ እንትን አልኩኝ በቃ ጓደኛዬ ወደ መሬት አትይው ከፊት ብቻ እየሄድ እያየሽ ንጂ ችግር የለውም ገስጋል ብዬ አትይ ሌላ ወደ መሬት እንዳታይ ቀና ብለሽ እያለኝ ለቀቀኝ ማለት ነው። መሃል ላይ ከዛ በጣም መጥፎ አወዳደቅ ወደኩኝ ጉልበቴ ተላላጠ እግሬ ቆሰለ ምናምን ምናምን ከዛ በኋላ በቃ ሁለተኛ አልወጣሁም። መጀመሪያ እየለመድኩኝ ጥሩ ሄጄ ነበር ግን ከዛ ከወደኩ በኋላ እግሬ ስቆስል ምናምን በፍርሃት አቆምኩኝ ማለት ነው። በቃ ጓደኞቼም ድጋሚ ያው እግሬ ከተሻለኝም በኋላ መተው ሊያስተምሩኝ ሲሉ አልፈልግም በቃ እናንተ ጥላችሁኛል አቁስላችሁኛል አልፈልግም ሁለተኛ አልወጣም አልኳቸው። ከዛ በኋላ ነው ያቆምኩት ከዛ በኋላ ድጋሚ አልሞከርኩም የዛኔ ከወደኩ በኋላ ፍርሃት አለኝ ባልወድቅ እሞክር ነበር መሰለኝ ግን ስለወደኩኝ በፍርሃት አቆምኩኝ። አሁን ሁሉም በቤት ውስጥ ይጋልባሉ ግን እኔ ስለምፈራ ተውኩኝ ማለት ነው። የዛኔ ግን ያው የዛኔ ያጋጠመኝ አጋጣሚ ፈሪ አድርጎኛል አሁን ገና ብስክሌት ሳይ ራሱ ምወድቅ ሚመስለኝ ያንን ቀን ነው። የሚያስታውሰኝና እንደውም ትዝ ይለኛል የዛኔ አንዱን ጓደኛዬ አይችልም ነበር እና አንድ ላይ ነው ለመማር የሄድነው እና ለመደ እሱ ለመደ እና ቀ ለምዶ ወዲያው ነው እየለመደው በቃ በነጻነት እችላለሁ አትያዙኝ ምናምን አለና ልክ እንደተለቀቀ ክረምት ነበር ና ጎርፍ ውስጥ ሄዶ ቀጥ ብሎ ማዞር አልቻለም መጀመሪያ ቀጥታ መንዳት ብቻ ነበር ያስተማሩት ና ማዞሩን ስላልቻለ ቀጥታ ሄዶ ወንዝ ውስጥ ተዘፈዘፈ ማለት ነው። ጎርፍ ውስጥ ተዘፈዘፈ እና መቼም የማረሳው ገጠመኝ ነው እንደዛ ነው የሚሆነው። ማለት ፈሪ ያደርጋል የዛኔ ባልወድቅ እስካሁን በደንብ እጋልብ ነበር ያው መውደቄ ፈሪ አድርጎኛል። እሱ እሱ ነገር ስላለ ነው አሁንም ደፍሬ የማልጋልበው ግን ያው ስራዬ ብዬ ብለምድ ምችለው ይመስለኛል ቶሎ ምለምድ ይመስለኛል ያው አይከብድም ከስለወደኩኝ ፈርቼ ነው እንጂ አይከብድም ያው ትንሽ እዬሞከርኩኝ ነበር ያው መውደቄ ነው። ወደ ኋላ ያስቀረኝ አንዳንዴ መውደቅንም መቀበል አለብን አንዳንዴ ያው ለብስክሌት ብቻ ሳይሆን ህይወትም ላይ እንደዛ ነው አንዳንድ ሰዎች አንድ ነገር ላይ ከወደቅን ተስፋ እንቆርጣለን ተስፋ እንቆርጥና ድጋሚ መሞከር እንፈራለን ድጋሚ እንዳንወድቅ ማለት ነው። ግን ላይፍ ወይም ህይወት መውደቅና መነሳት ነው ያነን አምነን የሆነ ነገር ከፈለግን ብንወድቅ ራሱ ድጋሚ መሞከር አለብን ካልሆነ ያው ያ ነገር ያመልጠናል ማለት ነው። እኔ አሁን ያን መውደቅ ባልፈራ ይሄኔ ብዙ ነገር እችል ነበርና ያ አሁንም ማስወገድ ያለብኝ ባህሪ ነው ብዬ አስባለሁኝ። ብቻ እዛ መንገድ ነው አሁን እየሄድኩ ያለሁት ማለት ነው።

ሾርባ ትወዳለህ? ወይ የሚለውን ጥያቄ ለመመለስ ሾርባ በጣም ነው የምወደው በጣም ጥሩ ነው ለጤንነትም ብዬ አስባለሁኝ። ምክንያቱም ሾርባ ሲዘጋጅ ብዙ አይነት ነገር ተደርጎ ነው የሚዘጋጀው እና ብዙ ነገር እናገኝበታለን። በተለይ ቤት እናቴ የምታዘጋጀው ሾርባ ላይ ብዙ ነገር ትጨምራለች እሷ። ጣዕሙ ብዙም ደስ ላይ ሊችል አዲስ ለሚሞክር ሰው ግን እኔ ስለለመድኩት አሁን ጓደኞቼ አዲስ ድሮ የምጡ ጓደኞቼ ያውቃሉ። ከዚህ በፊትም ጠጥተውት ስለሚያውቁ ወደው ነው የሚበሉት የሚጠጡት። ግን አዳዲስ ሲመጡ ጓደኞቼ ጣዕሙ ይከብዳቸዋል። ግን እኔ ደግሞ በጣም ሁሌም ብታዘጋጅልኝ ደስ ይለኛል። ምክንያቱም ለጤንነት ጥሩ ነው ብዬ አስባለሁ ብዙ ነገር አለው። በዛ ላይ እሷ ስታዘጋጅ ግበዓት አታበዛበትም። እና ቅባት ደግሞ አለመብዛቱን ለጤንነት በጣም ጥሩ ነገር ስለሆነ እኔ ወድጄው ነው የምጠጣው። ሁሌም ብታዘጋጅልኝ ደስ ይለኛል ሁሌም ቢኖር በጣም ነው የምወደው። ከዛ ደግሞ ሌላ በእንትንም ይዘጋጃል ይሄ ተፈጭቶ የተቀመጠ በጣሳ የሚሸጠው ምንድነው? አጃ ነው የሚባለው። በአጃም እንደ ሾርባ ነገር ተዘጋጃለች እሷ ብዙ ብዙ ነገር ተጨማምርና ማለት ነው። እሱን እኛ ቤት ብዙም እንትን አንልም ግን ጓደኞቼ ቤት ይጠቀማሉ። እሱን አጃ ላይ ብዙ ነገር ጨማምሮ ሾርባ ያዘጋጁበታል። ቅንጬ ምናምን እያደረጉ ማለት ነው። ከዛ እሱ ነገር በጣም ደስ እያለኝ ነው። የምጠጣው ጓደኛዬ ብት እኔም ስለምደው እሱ ነገር መጀመሪያ ከብዶኝ ነበር ለመልመድ ግን ከለመድኩት በኋላ እንዴት እንደምሰራ ጓደኛዬን ጠይቄያት እኔም ብዙ ቀን ሞክሬዋለሁኝ። ምክንያቱም በጣም ጥሩ ነገር ስለሆነ ማለት ነው። ለጤንነትም በጣም ጥሩ ስለሆነ ሞክሬያለሁ ብዙ ጊዜ እና በጣም ነው ደስ የሚለኝ በጣም ወደ እጄ ሆኖ እሱን የምጠጣው። እና ራሴም አዘጋጃለውኝ እኔ ያው እንደ እናቴ ጠፋጭ አድርጌ ማዘጋጀት አልችልም ግን። እሞክራለሁኝ እሷ የምታደርገውን ነገር ጠይቄያት ነው የምሰራው። ግን አንዳንዴ ሾርባ ማዘጋጀት ሰዓትም ትግስትም ይጠይቃል። የሆነ በቃ ረጅም ሰዓት ነው መብሰል ያለበት ከዛ ተጋግመን ማጣራት አለብን እንደዛ ስለሆነ። አያለሁኝ በደንብ ነው እንትን የምለው ከዛ። አይቼ እኔም እሰራለሁኝ ያው ጊዜ ካለኝ አንዳንዴ እኔ ያው ስራ የማልሄድበት ቀን ነው። የምሰራው ስራ የምሄድበት ቀን አይመቸኝም ሰዓት ስለማይኖረኝ። ስራ የማልሄድበት ቀን ግን እሰራለሁኝ ደራሲ መብላት ስፈልግ። የጤንነትም ጥሩ ስለሆነ ቤትም እናቴ ትሰራለች ብዙ ጊዜ። ደግሞ አሉ ጓደኞቼ በ ይሄ በሃይማኖት ብዙ ጊዜ ጾም ላይ ሲሆኑ የእስልምና ሃይማኖት ላይ ማለት ነው። ሾርባ እያዘጋጃሉ። ሾርባው ብዙ ጊዜ ይጠጣል ከጾም በኋላ። ከምግብ በኋላ ይሁን በፊት እርግጠኛ ባልሆነም። እና ያመጡልኛል እኛ ሰፈር አሉ ጓደኞቼ። እና እነሱ ጾም ላይ ሲሆኑ ያመጡልኛል ብዙ ነው የሚያመጡት ብዙ ሰርተው በትልቅ እቃ ለቤታችን ለሁላችንም ይልካሉ። ወደነው ነው የምንጠጣው እነሱ በቃ ጊዜ ሰጥተው ነው። የሚያዘጋጁትና እሱን መጠጣት እኛም ደስ ይለናል ይልኩልናል እንጠጣለን። ያ ማህበራዊ ትስስራችንንም ይጨምራል ማለት ነው። በጣም ጥሩ ነገር ነው። ሁሉም ሰው ቢጠጣው ጥሩ ነው። ለጤንነትም ጥሩ ነው ግን ትንሽ ስለሚያወፍር ብቻ ነው። የምፈራው እኔ ያው መወፈር ስለማልፈልግ ነው። አሁን ላይ የቀነስኩት እንጂ በጣም ነው የምጠጣው።

የቀን መቁጠሪያ ትጠቀሚያለሽወይ? የሚለውን ጥያቄ ለመመለስ የቀን መቁጠሪያ አዎ እጠቀማለሁኝ ምክንያቱም የቀን መቁጠሪያ ስንጠቀም ብዙ ቀን በተለይ ደግሞ መስሪያ ቤት ላይ ሆነን ከየ በየጠረጴዛችን አለ ከኮምፒውተር አጠገብ የቀን መቁጠሪያ ይሄ በወረቀት ያለው ማለት ነው። ከባንክ ይሰጣል በየጊዜው ያን እናስቀምጥና ያው በጣም ይጠቅመናል በተለይ አመት በዓል ቀኖቹን በደንብ እንይዛቸዋለን ያው የአመት በዓል ቀን መስሪያ ቤት ስንሆን በጣም ነው የምንወደው። ምክንያቱም ስራችንን ማረፍ ስለምንፈልግ የአመት በዓል ቀን ያለበት ወር ከሆነ በቃ ሁሌ ስንት ቀን ቀረን ስንት ሳምንት ቀረን እያልን እንቆጥራለን መቼ ነው የእረፍት ቀናችን እያልን እንቆጥራለን። አመት ባል ያለበትን ቀን በጣም ነው የምንወደው። ሁሌ ነው በቃ ቀኑ እንደደረሰ እያጣራን እያየነው እየቀባን የምንጠብቃት ማለት ነው። ከዛ ውጪ ለዛ ነው በብዛት የቀን መቁጠሪያ የምጠቀመው እና ደግሞ የስራየ ላይም ደሞ ቀን እንዳስታውስ አንዳንዴ ቀን ልረሳ እችላለሁኝ። ቀን በደንብ ለማስታወስ የሚጠቅመኝ በቃሌ አውቃለሁ ግን አንዳንዴ ያለፈውን ቀን ለማወቅ አሁን ወይ ቀን መቁጠሪያ ካልተጠቀምኩኝ ማስታወስ አልችልምና። የቀን መቁጠሪያ ነው የምጠቀመው ያለፈ ያለፈ ነገር የሆነበት ወይም የሆነ ከአንድ ወር በፊት ከሁለት ወር በፊት የተከናወኑ ስራዎች ከሆኑ ቀኑን ማስታወስ ስለማልችል የቀን መቁጠሪያ እጠቀማለሁኝ የቀን መቁጠሪያ ተጠቅሜ ነው የማየው። ከዛ ካየሁ በኋላ ምን አደርጋለሁኝ? ቀኑን እርግጠኛ እሆናለሁ ማለት ነው። የኛ ስራ ደግሞ ብዙ በተለይ የቀን መቁጠሪያ አንዳንዴ እኔ የሚጠቅመኝ በስልኬ ላይ አላስቀምጥምና በቀን መቁጠሪያ የራሴ በወንበር ያለ ስራ ላይ ያለኝን ቀን አስምሬ አስቀምጣለሁኝ። ምክንያቱም ስራውን እንዲያስታውሰኝ ማለት ነው አንዳንዴ አሁን ለሌሎች ሰዎች ይሄ ከድርጅታችን ስራ ውጭ ያሉ የምሰራቸው ስራዎች አሉ ለራሴ ለራሴ ማለት ነው። እሱን ስራዎች ልረሳው ስለምችል ለሰዎቹ አሁን የተለያዩ ነገሮችን የምሰራበት ወይ ድህረ ገጽ የምሰራላቸው ከሆነ ወይም ደግሞ የተለዩ መተግበሪያዎችን የምሰራ ከሆነ ቀን አሁን አንድ ሳምንት ወይ አንድ ወር ውስጥ አስረክባለሁ ብዬ ከሆነ ያቺን አንድ ወር ቀኗን አሰምርበትና እጽፋለሁ ማለት ነው ምክንያቱን ከስር እጽፍበታለሁ በራሴ ለሰው ግልጽ እንዳይሆን ለራሴ በሚገባኝ አድርጌ እጽፋለሁኝ። ከዛ በዛ መሰረት አሁን ልክ በየዛሬው ወር አሰረክባለሁ ካልኩ በዛች ወር ቀን ላይ መስመር ስለማደርግ ለዛ ቀን የተወሰነ ቀን ሲቀር ቀድሜ ስራውን በደንብ አያለሁ ማለት ነው። እንደሚሰራ ለነሱ ከማስረከቤ በፊት ምክንያቱም ያ የቀን መቁጠሪያ ለኔ በጣም ይጠቅመኛል። አንድም ከደንበኞቻችን ጋር ቀን ስናከብር ታማኝነታችንንም ስለሚገልጽ አንዳንዴ የሰራነውን ስራ ቶሎ ካላስረከብን ጥራት ያለው ስራ ብንሰጥ ብንሰራላቸው እንኳን ደንበኞቻችን ደስተኛ አይሆኑም ምክንያቱም በዛ ቀን እነሱ በደንብ ለማየት ወይም ለቀን ሊጠብቀ ስለሚችሉ እኔም ከቀጠሮዬ ሰዓት ወደኋላ እንዳልል ወዲያው በነገሩኝ ቀን በተነጋገርን ቀን አስረክባቸዋለሁ ማለት ነው። ከዛ ካስረክኳቸው በኋላ ሌላም ቀጣይ ስራ ካለኝ እንደዛው በየእንተኑ አስምሬ ከስር ምክንያቱን እጽፋለሁ ማለት ነው። ከዛ እሱ ለኔ ለማስታወስ በደንብ ይጠቅመኛል። ያው አንዳንድ ሰዎች በስልካቸውን እንደዛ የሚያደርጉት ግን እኔ ያው ስልኬ ላይ ብዙ ማስታወሻ ነው ኖቲፊኬሽን ስለሚበዛ አሁን ብዙ ነገር ስለሚበዛ አንዳንዴ ላላየው እችላለሁ ስልኬን ማለት አንዳንዴ አሁን ይሄ ኖቲፊኬሽን በቀን የሚመጡት አስፈላጊ ሆነም ያልሆነም እየመጣ ያስቸግረኛል እና እንደዛ ሲሆን ያ የቀኑን ቀጠሮ የያዝኩበትም እንኳን ቢመጣ በመሃል ላላየው እችላለሁ ሊያልፈኝ ስለሚችል። እኔ ምንድነው የማደርገው? ያ የቀን መቁጠሪያ በወረቀት ያለውን ማለት ነው በሱ ነው ምልክት የማደርግበት። እሱ ደግሞ ለብዙ ነገር ጠቅሞኛል እንደው ሌሎችም ያንን ቢጠቀሙ ጥሩ ነው ብዬ እመክራቸዋለሁኝ ለኔ ስለጠቀመኝ ማለት ነው። እንደዛ ብናደርግ በጣም አሪፍ ነገር ነው እኔ ተጠቅሜበታለሁ። ሌሎችም ደግሞ እንደዛ አድርገው ቢጠቀሙ ለነሱም በጣም ጥሩ ነው ብዬ አስባለሁኝ።

የስራ ጊዜው እንዴት ነው? የሚለውን ጥያቄ ለመመለስ የስራ ጊዜ የኔ እንዴት ነው የሚሆነው በጧት ነው ወደ ስራ የምገባው አንድ ሰዓት ላይ ወደ ስራ እገባለሁኝ ያው ከዛ በኋላ ከቆየው መንገድም ስለሚዘጋጋ በጣም ነው የማረፍደው ያቺ ሰዓት ላይ በጊዜ ወጥቼ ካልደረስኩኝ ከዛ በኋላ እስከ ሶስት ሰዓት መንገዱ ሊወስድብኝ ይችላል ምክንያቱም ከአንድ ሰዓት በኋላ በጣም መንገድ ስለሚዘጋጋ እኔ ቀድሜ እወጣና አንድ ሰዓት መስሪያ ቤት ጋር እደርሳለሁኝ ከዛ ግን ያው ስራ ስለማይጀመር ቡና ምናምን ቤት ካልጠጣሁ እጠጣለሁኝ ቡና ማልጠጣ ከሆነ ቀድሜም ወደ ስራ ቦታ እገባለሁ ማለት ነው። ከዛ ወደ ስራ ቦታ ከገባሁ በኋላ ትናንት አሁን እዚህ ለምሳሌ

ሌሎችን ማበረታታት ትችያለሽ ወይ? የሚለውን ጥያቄ ለመመለስ አሁን ሌሎችን ማበረታታት በጣም ነው የምችለው። ያው አንዳንዴ ሌሎችን ለማበረታታት እኛ ደግሞ በዛ ቦታ ላይ ጠንካራ መሆን አለብን። ምክንያቱም እንደዛ ካልሆነ ሌሎች እኛ በምንነግራቸው ነገር ሊበረታቱ አይችሉም። ስለዚህ እኔ ምንድነው ሁሌ የማምነው ሌሎችን ለማበረታታት በስራ ማሳየት ጥሩ ነው ብዬ ነው የማስበው። እኛ የሆነ ስራ ላይ ውጤታማ ከሆነን ውጤታማ ሆነን ካሳየን ጥንካሬያችንን ሌሎችም የኛን መንገድ ይከተሉናልና። እንደዛ አላለሁኝ ያው ለማበረታታት ደግሞ እኔ ብዙ መንገድ ነው የምጠቀመው። ለምሳሌ አንድ ሰው እየሰራ በስራው ላይ የሆነ መጥፎ ነገር ቢያጋጥሙት ተስፋ ሊቆርጥ ይችላል። ሁለተኛ ላለመስራትም ሊወስን ይችላል እና በዚህ ሰዓት እኔ እመክራችኋለሁኝ። የምመክረው እኔም በዛ መንገድ እንዳለፍኩኝና እንደዚህ አይነት ችግሮች የህይወት አንዱ አካል ስለሆነ እኛ ደግሞ ሳንሰለች የሆነ ነገሮች ላይ ዋጋ ክፍለን ሁኔታዎች ላይ ዋጋ ከፍለን ማለፍ እንዳለብን ነገሮች ላይ ጥሩ ብርታትን እንዲያገኙ እመክራቸዋለሁኝ። ከዛ ውጪ ደግሞ የመጀመሪያው እኔ የሆነ ነገር ለሰዎች ከመምከሬ በፊት ራሴ በዛ ነገር ላይ ጥሩ ውጤት አሳይና ነው ሌሎቹ እንዲሰሩ አበረታታቸዋለሁኝ። ሌላ ደግሞ የማበረታታው ሰዎች ጥሩ ስራ እየሰሩ ከሆነ ለምሳሌ አሁን ንግድ ላይ ጓደኞቼ አሁን ንግድ ላይ የተሰማሩ ጓደኞች አሉኝ። ድሮ ያው ተቀጥረው እንደኔ ሲሰሩ የነበሩት አሁን የግል ንግድ ጀምረዋልና ያው በጣም ልክ ናቸው ብዬ አስባለሁኝ። ያው ቅጥር ስራ ብዙም ውጤታማ ስለማያደርግ የግል ስራ ሲጀምሩ በቃል ብቻ በርቱ ማለት ጥሩ ነው ብዬ አላስብም። ለዛ እኔ ምንድነው የማደርገው ለምሳሌ አሁን ሱቅ የከፈተች ጓደኛ ያለችኝ ለሷ እቃ ገዝቼ አመጣለሁ። የምችለውን ያክል አሁን ብሩን ከምሰጣት ወይም አንዳንዴ ብርም ልሰጥ እችላለሁ አንዳንድ ቦታ ላይ ግን እሷ ደግሞ ለሱቋ የሚያስፈልገውን ልክ የከፈተች ቀን እንደማበረታቻ ዝም ብሎ ስጦታ ሳይሆን ይቺ የሄድኩት ሌላ የሚሸጡ እቃዎችን እሷ ሱቅ ላይ የሌለውን እቃ መሸጥ እንድትችልና ብዙ ደንበኛ እንድታገኝ የተወሰነ እቃ ገዝቼላት ነው የሄድኩት። አንዷም ደግሞ ምግብ ቤት የከፈተች ጓደኛ ነበረችኝ ለሷም ደግሞ ለምግብ ቤት የሚሆኑ እቃዎችን ገዛዝቼላት ነው የሄድኩት ምክንያቱም በዛ መንገድ ነው ልናበረታታ የምንችለው አንዳንዴ በቃል ብቻ በርቺ ጎበዝ ብለን የሆነ ወይ አንዳንዴ ማህበራዊ ሚዲያ ላይ ማስተዋወቅ ጥሩ ነው። ግን እሱ ብቻ ማበረታታት አይሆንም ያው ማህበራዊ ሚዲያ ላይ ስናስተዋውቅ ስራቸውን ለሌሎች ሰው ስንናገርላቸው ብዙ ደንበኛ ያገኛሉ ከዛም ይልቅ ግን እሱም አንድ መንገድ ነው እኔ በዛ መንገድም አምናለሁኝ። ያንንም አደርጋለሁኝ ጓደኞቼን አዲስ ስራ ሲጀምሩ አስተዋውቅላቸዋለሁኝ በማህበራዊ ሚዲያ ከዛ ውጪ ግን ራሴ እየሄድኩኝ እቃዎችን ይዤ እሄዳለሁኝ ስራ እንዲሰሩ አበረታታቸዋለሁ በዛ መንገድ ነው ማበረታታው እሱ ትክክለኛ መንገድ ነው ብዬ አስባለሁኝ። እና ሌላ ደግሞ በቃል ደግሞ በረታታት የሚፈልግ የሚፈልግ አይነት ስራ ከሆነ እኔም ምንም መስራት ማልችለው የማላግዘው ስራ ከሆነ በቃል ብቻ አበረታታለሁ ማለት ነው። ግን አሁን እኔ ማህበራዊ እንትኖች ላይ በደንብ ነው እንትን የምለው እሳተፋለሁኝ እና በዛ ሰዓት ጓደኞቼ አሁን አዳዲስ ማህበራዊ ሚዲያ መጀመር ሲፈልጉ ያማክሩኛል። እኔን የሆነ ወይ የቪዲዮዎችን ኤዲት ማድረግ ሊሆን ይችላል። ወይ ደግሞ የሚቀርጹትን ነገር ላያውቁ ይችላሉ አዲስ ሲጀምሩ ያን ነገር ጊዜ ሰጥቼ ጊዜ ሲኖረኝ ወደ እነሱ ሄጄ አሳያቸዋለሁ እንዴት? መቅረጽ እንዳለባቸው እንዴት ደግሞ መጀመሪያ ሰው ሳቢ የሚሆን ርዕስ መምረጥ እንዳለባቸው ለማህበራዊ ሚዲያ እነሱን እነሱን ነገር እያደረኩ አበረታታቸዋለሁ ማለት ነው ያ ደግሞ በጣም ጥሩ ነው። ለጓደኞቼም ሁሌ ያመሰግኑኛል በዛ ነገር እኔ ግን እንዲያመሰግኑ ብዬ ነው ሳይሆን ያ ነገር ማደርገው በቃ ሰው ሲሳካለት ማየት ደስ ይለኛል። በዙሪያዬ ያለ ሰው ሁሌ ሲቸገሩ ማየት ደስ ስለማይለኝ የነሱን ስኬት ስለምፈልግ በዛ እኔ በምችለው ያው ይሄ ብዙ ውለታም ላይሆን ይችላል ግን ለእነሱ ደግሞ በሰአቱ በጣም ስለሚጠቅማቸው ያንን አደርጋለሁ። ማለት ነው

የምትወደው ፊልም ምንድነው? የሚለውን ያው ብዙ የአማርኛ የምወዳቸው ፊልሞች አሉኝ። ከዛ ባለቀለሙ ህልሞች የሚል ፊልም አለ በጣም ነው የሚያስቀው። ያው ፊልም ነውም ያስቃል ቁጥር አንድም ቁጥር ሁለትም አለ። ያው አሁን ነፍሱን ይማረው ነጻነት በቅርቡ አርፏል። ዋናው የፊልሙ ደራሲ ነበር ፕሮዲዩሰርም ነበር መሰለኝ እና በጣም የሚያስቅ ነው። ከልጅነቴ የዛኔ ልጅ ነበርኩኝ ፊልሙ ሲሰራ በርግጥ ግን በደንብ አይቼዋለሁኝ እወደዋለሁ። አሁንም ደጋግሜ ነው የማየው እሱን ቁጥር አንድም ቁጥር ሁለትም ወድጄ ነው

ቅመማ ቅመም የበዛበት ምግብ ትወዳለህ ወይ ትወጃለሽ ለሚለው ጥያቄ ለመመለስ? ቅመም በቅመም የሚበዛበት ምግብ እወዳለሁኝ። ግን ደግሞ እንትን ነው። በጣም የተቁላላ ሲሆን አልወድም ማለት ጣዕሙ ደስ ይላል እኮ በደንብ ሲበስል ግን ምንም ጥቅም የለውም ቅመማ ቅመማ መጨመሩ እዛው ቅመሙ በደንብ ዘይት ከበሰለ ምንም ጥቅም የለውም። ግን ያው ለጣም ከሆነ በጣም ይጣፍጣል በደንብ ሲዋሃድ በደንብ ሲበስል ግን ለጤንነት ብዙም አይመከርም። አሁን አሁን ላይ ድሮ ግን ያው ብዙም ጥቅሙንም ስለማናውቅ ዝም ብለን ያገኘነውም ነበር የምናቁላላው አሁን ግን ያው ለጤንነት ጥሩ ስላልሆነ። ቅመማ ቅመማ ምን ለጤንነት የሚስማማውን ብቻ ነው የማበዛው ምግብ ላይ እወዳለሁኝ የተለያየ ነገር ያጣፍታል ቅመማ ቅመም። ምግብ እንኳን ዝም ብለን ብናበስል እንኳን ያን ቅመማ ቅመም ስንጨምር ጣዕሙን ይቀይርልናል። በተለይ ደግሞ ቤት እንግዳ የሚመጣ ከሆነ ብዙ ጊዜ እኛ አሁን ምግብ ስናበስል ሁለት ሶስት ቅመም የምንጨምር ከሆነ እንግዳ የሚመጣ ከሆነ ግን ሌላ ከዛ የበለጠው ሰባትም እንደዛ አይነት ቅመማ ቅመም ይጨመርበታል ያ ደግሞ የምግቡን ጣዕም በደንብ ይቀይራል ማለት ነው። ጊዜ ሰጥተን እንኳን ባናበስል ያን ቅመም ስንጨምር ጣዕሙን ስለሚቀይረው። የሚመጡ ሰዎችን ወደውት ይበላሉ ያመሰግናሉ እንዴት ነው የተሰራው ብለው? ደግሞ ለራሳቸው በተለይ ሴቶች ከመጡ ሁሌ ይጠይቃሉ ምን ምን ጨምረሽበት ነው እንደዚህ የጣፈጠልሽ ይላሉ? እነሱም ያንን ለመስራት ስለሚፈልጉ ማለት ነው። እኔ በዚህ ሰዓት እመክራቸዋለሁ እንዴት መደረግ እንዳለበት እና ቅመማ ቅመም የበዛበት ምግብ እወዳለሁ

የትንኝ መረብ ትጠቀሚያለሽ ወይ? የሚለውን ጥያቄ ለመመለስ እኔ የምኖረው አዲስ አበባ ውስጥ ነው። አዲስ አበባ ውስጥ ደግሞ ትንኝ አያስቸግረንም ያው የወባ ትንኝ የለም። እና አንዳንዴ ቢምቢዎች ናቸው ሊያስቸግሩ የሚችሉት አሁን አሁን ግን ብዙም አያስቸግርም። ያው ድሮ አካባቢያችን ላይ ብዙ ቤቶችም ስላልነበሩ ሜዳ ነገር ይበዛ ነበርና በዛ ምክንያት ትንኝ ይበዛ ነበር። ክረምት ክረምት የሆነ የሆነ ሰዓት ላይ ውሃው ሲጠራቀም ግን አሁን ላይ ብዙም ስለማያስቸግረን አንጠቀምም። ድሮግን የተማርኩበት ቦታ ትንሽ ከዚህ ከተማ ወጣ ብሎ ነው ያለው እና እዛ የወባ ትንኞች ይበዙ ነበርና እዛ ያው የትንኝ መረብ መጠቀም ግዴታ ነው። ምክንያቱም ካልሆነ በሽታ ይዘናል እንደውም አንዴ ወባ ይዞኝ በአንዴ ብቻ ሳይሆን አንድ አመት ሙሉ ነው የተሰቃየሁት። ድሮ አልጠቀምም ነበር ከዛ በፊት በቃ ቢምቢዎቹ በልተውኝ በልተውኝ የወባ ትንኝ ነድፋኝ በሽታ ያዘኝ ማለት ነው። ወባ ታመምኩኝ። ረጅም ጊዜ እንደውም ትቼ ሁላ ወደዚህ ወደ አዲስ አበባ ተመልሼ ነበር ለመታከም ማለት ነው። ምክንያቱም በጣም ከበደኝ እዛ በየጊዜው እየታመምኩኝ ስራም ትምህርት መስራት መማር አልቻልኩም። ፈተናም ለመፈተን የከበደኝ ነበርና የዛን አመት እንደዛ ተቸግሬያለሁኝ። ከዛ በኋላ ግን የትንኝ መረብ መጠቀም ጀመርኩ ማለት ነው። ከዛ በኋላ ትንሽ ቀንሶልኛል። ያ የትንኝ የትንኙ ማለት ነው የትንኝ መረብ እዛ በጣም ነው ሰው ስለሚጠቀም በቀላሉ ነው። ብዙ ብርም ሳይፈጅ እናገኛለን እሱን ከዛ እሱን ካገኘን በኋላ ምንድነው የማደርገው በአልጋዬ ላይ አደርጋለሁኝ። እዛ ለተማሪ የተዘጋጀ አለ ለተማሪ ለተደራራቢ አልጋ ላይ የሚሆን ተደርጎ የሚዘጋጅ የትንኝ መረብ አለች እሷን ገዝቼ ነው የምጠቀመው። ሁሌ አልጋዬ ላይ አስርና በዛ ነበር የምጠቀመው ያን መጠቀሜ በጣም ጠቅሞኛል። ከዛ በኋላ ብዙም ደግሞ አንዳንዴ እነዚህ ትንኞች አያስተኙም እዛ ቢምቢዎችም አሉና ያ መረብ ካደረኩኝ በኋላ ግን የትንኝ መረብ ካደረኩኝ በኋላ እንቅልፌን የማይረብሸኝም። ያው ብዙ ጊዜ የትንኝ ሳይሆን እንደዚህ ቢንቢዎች ድምፃቸው ነወ የሚረብሸው ከብሽታም ይልቅ እኔ አሁን አጥንቼ ደክሞኝ ልተኛ ስል በጣም እየጮኸች ስትመጣ ትቀሰቅሰኛለች እና ያን ግን የትንኝ መረብ መጠቀም ከጀመርኩ በኋላ ወደ ጆሮዬ ጋር መጥታ ስለማትጮህ እንቅልፍ ይወስደኝ ነበር ያ በጣም ጠቅሞኛል። ለሌሎችም ጓደኞቼ አይጠቀሙም ነበር ለእነሱም እኔ ከታመምኩ በኋላ በእኔ አይተው እነሱን ገዝተው መጠቀም ጀመሩ ማለት ነው። እና በጣም አንድ አመት ሙሉ በደንብ ነበር የተሰቃየሁት በየአስራ አመስት ቀን ነበር የሚያመኝ ወባ ማለት ነው ትንኛዋ ነድፋኝ። እንደዛ ስለሆነ ከዛ እንትን አረኩኝ በቃ አስተካክልኩኝ ማለት ነው። የወባ ትንኝ የትንኝ መረብ በመጠቀም ማለት ነው። ድሮ ላይብረሪ ነበር የሴቶች ላይብረሪ አለ እዛ ትንኞች ይበዛሉ እዛ ነበር የማጠናው እኔ ሳጠና ሁሌ እግሬን ይበሉኝ ነበር እግሬን በጣም ይበሉኝ ነበር። ከዛ እንደዛ ስለሆነ ማንበብም ስላልቻልኩኝ እየታመኩ ስለተቸገርኩኝ ላይብረሪ ትቼ ዶርሞ ውስጥ ማንበብ ጀመርኩኝ እማድርበት ማለት ነው። እዛው የትንኝ መረብ ስላለኝ እዛ ውስጥ ገብቼ ነው የማነበው ትንኞቹ እንዳይበሉኝ ማለት ነው። ከዛ አጥንቼ ሲደክመኝ እዛው እተኛለሁኝ እዛ ደግሞ ድጋሚ እንቅልፌን ስጨርስ ተነስቼ እዛው ማንበብ እጀምራለሁ። ያ ማድረጌ አንዳንዴ አልጋ ላይ ሆኜ ማጥናቴ ትንሽ ለጥናት ያደክመኛል። ምክንያቱም አይ ፍራሽ በራሱ እንቅልፍ ስለሚያስመጣ ግን ያው ከምታመም ይሻላል በሚለው ላይብረሪ መሄድ ትቼ እዛው እንትን ውስጥ እማድርበት ክፍል ማጥናት ጀመርኩ ማለት ነው። ያው እሱ ትንሽ ተጽዕኖ አለው እንቅልፌ እየመጣ ቢያስቸግርም ግን ለጤንነቴ ለኔ ጥሩ ከዛ በኋላ ጠቅሞኛል ያን መንገድ መጠቀሜ በጣም አግዞኛል። ጥናት ላይ ብዙም ውጤታማ ባልሆንም ግን ሳልታመም ነው ከዛ በኋላ የጨረስኩት ያው ፈጣሪም እረድቶኝ ነው። በእርግጥ እንደዚያ ሆኜ እንትን ብያለሁ ያው የትንኝ መረብ በደንብ እጠቀማለሁ። እዛ እያለሁ ከዛ ትምህርት ተጨርሼ ከመጣ በኋላ ግን አልጠቀምም። እዚህ ምንም የትንኝ የውባ ትንኝም የለችም። ቢምቢዎችም እንደ ድሮ አያስቸግሩም ለዛ እዚህ ሲሆን አልጠቀምም

ቅርጫት አለሽ ወይ? የሚለውን ጥያቄ ለመመለስ ቅርጫት አዎ አለ ብዙ አይነት ቅርጫት አለ እኛ ብዙ ነገር ቅርጫት ነው የምንለው ለምሳሌ ቤቴ ክፍሌ ውስጥ ካለው ስጀምር የቆሸሸ ልብሶችንም ማስቀምጥበት ቅርጫት አለኝ በጣም ትልቅ ቅርጫት ነው እሱ የቆሸሸ ልብሶቼን እሱ ውስጥ ነው የማስቀምጠው ልብስ ሲቆሽሽ እሱ ውስጥ አስቀምጣለሁኝ። ከዛ ደግሞ የሌላ ቅርጫት የምጠቀመው ምግብ ማብሰያ ቤት ውስጥም ቅርጫት አለኝ እሱ ደግሞ ምግብ እያበሰልኩኝ ዝም ብዬ ትንንሽ ቆሻሻ ይዤ ወደ ውጭ ከመውጣት ይልቅ እዛው ቅርጫት ውስጥ ማስቀመጥ ነው እንትን የምመርጠውና ቅርጫት ውስጥ አስቀምጣለሁ ቅርጫት ውስጥ ካስቀመጥኩ ቦኋላ ሰብስቤው እወስዳለሁ ማለት ነው። ከዛ ከዛ ቦኋላ ደግሞ ሌላው ቅርጫት የምጠቀመው ቤት ከማብሰያ ምግብ ውጭ ደግሞ አለ የተለያዩ ሳሎን ወይ መኝታ ክፍሎችን ከጠረግን ቦኋላ ቆሻሻ የምናስቀምጥበት የቆሻሻ ቅርጫት አለ። እሱም በአንዱ ፍሎር ላይ ይቀመጣል እዛ ሲቀመጥ እየጸዳን እሱ ጋር እናስቀምጣለን እናጠራቅማለን ማለት ነው። ከዛ ደግሞ ውጭ ደግሞ ትልቁ አለ ትልቁ እሱ ከሁሉም የሚወጣውን ቆሻሻ የሚቀመጥበት ቅርጫት አለ በየቀኑ ከተጸዳ ቦኋላ ይጠራቀምና በየእንትኑ ከተጠራቀመ ቦኋላ የዋናው ውጭ ያለው ቅርጫት ላይ ይቀመጣል ማለት ነው። እሱም ከውስጡ መዳበሪያ አስቀምጠን ነው እሱ ለምንገለብጠው ከዛ የቆሻሻ የሚወስዱት ሲመጡ እንሰጣቸዋለን መዳበሪያውን ቅርጫቱን ደግሞ ይመልሱልናል ማለት ነው። በዛ አይነት ያው ብዙ አይነት ቅርጫት እንጠቀማለን ማለት ነው ግን በዋናነት የልብስም የራሱን የቻለ ነው ያለው የቆሻሻዎችም ይለያያሉ አይነታቸውም ይለያያል ማለት ነው አንዳንድ ደግሞ አነስአነስ ያሉ ቅርጫቶች አሉ ሳሎን ዉስጥ የሚቀመጥ ጥን ጥንጥዬ ቅርጫት አለች እሷ ቅርጫት ምንድነው ምታደርገው ሰዎች የተለያዩ ቆሻሻ ሊጥሉ ሲፈልጉ ጠረጴዛ ላይም እንደዚህ ከሚያስቀምጡ ተነስተው እዛ ላይ ቆሻሻ እንዲያስቀምጡ ነው ያስቀመጥነው ያው ብዙ ሰው ግን ስላለመደው አይጠቀምም ግን የኛ ሀሳብ ያው ሰው ቆሻሻ በየቦታው እንዳይጥል ትኩረት እንዲሰጥ ብለን ነበር ያቺን ቅርጫት ያስቀመጥነው ከዛ ያቺን ቅርጣት ደግሞ ምንድነው እኛ የምናደርገው እኛ ራሳችንን ወደ እሱ እናደርግና ከእሱ ወደ ውድ እናወጣለን ማለት ነው። በዛ መንገድ ነው ቅርጫቶችን የምንጠቀመው በተለያየ ቀለም አለ ያው ቅርጫቶቹ የላስቲክ ድርጫት ናቸው። ድሮ ብዙ አይነት ቅርጫት ነበር በባህላዊ መንገድ በእንጨት መሰለኝ የሚሰሩት የሆነ የቀርካሃ እንጨት ተብሎ አለ በሱ የሚሰራ ነበር እሱን ደግሞ የምንጠቀመው ሳሎን ውስጥ ለጌጣ ጌጥ ነበር እሱ ቅርጫቱ ተሰርቶ አበባ ምናምን ይቀመጥበታል። ማስዋቢያዎችን ጌጣጌጥ አድርገን እንጠቀማለን ማለት ነው። ከዛ ያንን ጌጣጌጥ ምንድነው የምናደርገው አበባ የፍራፍሬ አይነቶችን ፍራፍሬ ፍራፍሬ ራሱን ሳይሆን ይሄ በሰው የሚሰሩ አሉ በተለያዩ ድርጅቶች ተሰርተው የሚመጡ ፍራፍሬዎችን ሳሎን ላይ እናስቀምጣለን ያ ደግሞ የሳሎኑን ወበት ይጨምራል ማለት ነው። በዛ መንገድ ነው የምንጠቀመው። ከዛ ያንን ካደረግን ቦኋላ ምንድነው የምናደርገው ሌላው እንትን የተለያዩ ነገሮችን እናስቀምጥበታለን እሱ ውስጥ ያ እሱም አንዱ ቅርጫት ነው ግን አነስ ያለሽ ቅርጫት ናት ይሄ ፍራፍሬ የሚቀመጥበት መጠኗ በጣም ጥንጥዬ ነች ግን በጣም ነው የምታምረው እሱ አይነት ብዙ አይነት ቅርጽ ያላቸው ትልልቆችም አሉ ግን እኛ የምንጠቀመው ትንሿን ነው ያው የበለጠ እንዲያምርልን አነስ ያሉትን በሳሎን ጠረጴዛዎች ላይ የምግብ ጠረጴዛ ላይ እናስቀምጣለን ያው ምግብ ሲመጣ ደግሞ እናነሳቸዋለን ማለት ነው። በጣም ነው የሚያምሩት የቤቱን ውበት ይጨምራሉ። ቤቱን ያሳምሩልናል ለዛ በጣም ነው የምወደው እሱን እሱን ነው የማስቀምጠው። ከዛ ያንን ከደረኩኝ ቦኋላ ደግሞ ሌላ ቅርጫት የምንጠቀመው የለም ያው ይሄንን ያክል ቅርጫት ቤት ውስጥ ከአምስት ከስድስት በላይ ቅርጫቶች አሉ ማለት ነው። በየክፍሉ ራሱ አሁንም ብንጨምር ደስ ይለኛል። ምክንያቱም ቅርጫት በጣም አስፈላጊ ነገር ነው ቅርጫት ላይ የቆሸሸ ልብስ ማስቀመጥ እንችላለን ቅርጫት ላይ ቆሻሻዎችን መጣል እንችላለን እና ቅርጫት ላይ ደግሞ ሌላም አንዳንድ ሰዎች እንደውም የህፃናት መጫወቻ ያስቀምጣሉ ቅርጫት ውስጥ ምክንያቱም ተበታትኖ እንዳይቀመጥባቸው እንዳይጠፋ ከተጫወቱ ቦኋላ ሰብስበው እዛ ውስጥ ያስቀምጣሉ። እና ያም ጥሩ ነገር ነው ማለት ነው።

መዝገቦችን ታስቀምጣለህ ወይ ለሚለው ጥያቄ? እኔ ያው መዝገቦችን አስቀምጣለሁኝ ያው እንደየለም ሰሌ አብዛኛው ጊዜ መዝገብ የምንጠቀመው። በመስሪያ ቤት ውስጥ ነው በመስሪያ ቤቱ ውስጥ የተለያዩ አይነት መዝገቦች አሉ። በየስራው አብዛኞቹ በኮምፒውተር ተጽፎ ይቀመጣሉ ግን አንዳንዴ ምናልባት በኮምፒውተር ያለው ኔትወርኩም ከተበላሸ ወይ የሆነ ነገር ከሆነ ተብሎ ስለሚፈራ ምንድነው እዛ የምናደርገው በፕሪንት አድርገን እናስቀምጣለን ወይ በእጅም ተጽፎ ይቀመጣል በመዝገብ ማለት ነው። ከዛ በመዝገብ ላይ የተቀመጠው ደግሞ እየተጠራቀመ እየተጠራቀመ ወደ ዋና የግምጃ ቤት አለ። የተለያዩ መዝገቦች የሚቀመጡበት ማለት ነው። የኛ አሁን መዝገብ ይሰጠናል ከቢሮ ያ መዝገብ ከሞላ እናስረክብና ሌላ እንቀበላለን ያ መረጃ ስለሚጠቅማቸው በአመት በአመት አድርገው ያስቀምጣሉ እዛ መረጃ የሚያስቀምጡት ማለት ነው። ከዛ ለነሱ እናስረክባለን እኔም ደግሞ በራሴ ለነሱ እስክናስረክብ ድረስ እኔ ጋር በንጽህና እንዲቀመጥ ነው የማደርገው ምክንያቱም። መረጃን የያዙ ስለሚሆኑ መዝገቦቹ ከቆሸሹ ወይ ከተገነጠለ መረጃ ስለምናጣ ያንን ነገር በደንብ ተጠንቅቄ አስቀምጣለሁ። የራሴ የቢሮ ውስጥ እቃ ማስቀመጫ አለ መዝገብ ምናምን እናስቀምጥበታለን። ለዛ ያው ሰው ብዙ ጊዜ ትኩረት አይሰጥም የሌሎቹን መዝገብ የኔ ላይ ያስቀምጣሉ ቁልፋቸውን ይጥላሉ። የራሳቸው እቃ ማስቀመጫ ማለት ነው በጣም ዝርክርክ ያሉ ሰዎች አሉ ቢሮ ውስጥ ከእነሱ ጋር ብዙ ጊዜ ነው የመጣለው። ምክንያቱም እኔ መዝገብ ከሰው ጋር እንዲቀላቀል አልፈልግም የራሳቸው ማስቀመጫ ስላለ እዛ እንዲያስቀምጡ ነው የምላቸው እነሱ ደግሞ የነሱን መዝገብ ቁልፍ ላለመክፈት የኔ ላይ ነገ እንወስዳለን ብለው ያስቀምጣሉ ከዛ ይረሱታል። ከዛ የማንዶን አይታወቅም ከረጅም ጊዜ በኋላ ጠፋ ብለው ይፈልጋሉ። እኔ ደግሞ እንደዚህ ነገር እንድፈጠር ስለማልፈልግ የራሴንም በሌላ ሰው አላስቀምጥም ሰውም ደግሞ እኔ ቦታ ላይ ሲያስቀምጥ አልወድም። እና ለዛ ብዙ ጊዜ ቢሮ ላይ እንጣላለን በዛ ምክንያት አንዳንዶቹ መዝገብ ራሱ በስርዓቱ ሳያስቀምጡ ቢሮ አዝረክርከው እየወጣሉ እሱ ደግሞ ደስ አይልም ያው የኛ ቢሮ ለግል አንዳንዴ የተሰጠ አይደለም በጋራ ነው የምንሰራው። አንድ ቢሮ ውስጥ ብዙ ነን እና ሰፊ ቢሮ ነው ብዙ አለን ግን የየራሳችን እቃ እናስቀምጥበት አለ ያንን አንጠቀምምና እና በጣም ነበር የምናደደው በጣም ነው የምበሳጨው። ሲያደባልቁ አንዳንዶቹ እዛ መዝገባቸውን በየቦታው ትተው ይሄዳሉ። ደግሞ እኔ ቤት ውስጥም የተለያዩ ነገሮችን የምጽፍበት መዝገብ አለኝ የተለያዩ ነገሮችን ጽፌ አስቀምጣለሁኝ ጠቃሚ የሆኑ ነገሮችን በእርግጥ አሁን ላይ በብዙ ብዙ ነገሩን በቴክኖሎጂ ስለምጠቀም በእጅ መጽሐፍ ቀንሻለሁ እንደበድሮ አልጽፍም ግን የጻፍኩት አሁን ድሮ ልጅ ሆኜ የጻፍኩት ራሱ እስካሁን ተቀምጦ ነው ያለው። ምክንያቱም ያ አንድ መረጃ ስለሆነ ጠቃሚ ናቸው ብዬ ስለማስብ አስቀምጣለሁ ከዛ እሱን ካስቀመጥኩ በኋላ ደግሞ ቆይቼ ነው የምጠቀመው እሱ ነገር በጣም ጠቅሞኛል እኔ በጣም ጠቅም አለው ብዙ ነገር ጠቅሞኛል። ከዛ ያንን ያስቀመጥኩትን ደግሞ መዝገብ በተለያየ ጥቅም ላይ አውለዋለሁ ማለት ነው። አንዳንዴ እንደውም ቤት ላይ እናቴ መዝገብ ስትጨርስ እኔ ጋር ነው የምታስቀምጠው እኔ ስለማላበላሽ እኔ እንደውም ለትምህርት ሩቅ ሄጄ ነበርና የዛኔ ራሱ ብዙ አመት አንድ ቦታ ላይ ቆልፌ ነው የሄድኩት እስካሁን ተቀምጦልኝ ነው ያለው። ሌላም አዲስ አመታ ጨምሮበታለሁ እንዳይበላሽ ደግሞ በየጊዜው አጸዳቸዋለሁ ቦታውን መቀየር ካለብኝ ቦታ እቀይራለሁ የእናቴንም መዝገብ አስቀምጥላታለሁ እኔ ስለማልጠል እሷ እኔ ጋር ታስቀምጥጣለሽ ማለት ነው። በዛ መንገድ ነው የምጠቀመው እና እንደዛ እያደረኩኝ ጥሩ ነገር ላይ ጥሩ መረጃ አስቀምጣለሁ በየአመቱ። ቤት ውስጥም የአመት የሆኑ ገጠመኞችም ምንጽፍበታለን ያው ሌላ ሰውም ልምድ ቢያደርገው ደስ ይላልና በየአመቱ ያለውን በየአመቱ ያሳለፍነውን ነገር እንጽፋለን። ልክ አመቱ ሊያልቅ ሲል ማለት ነው በእኛ በኢትዮጵያ አቆጣጠር አስራ ሶስት ወር ነው ያለው እና በአስራ ሶስተኛው ወር ቁጭ ብለን ያንን ነው የምንጽፈው። የእያንዳንዱን በቤተሰብ ላይ ያጋጠመንን ገጠመን የሚያስቀውን ነገር ወይም ደግሞ ያሳለፍነውን ከባድም ነገር ካለ እንጽፋለን እየጻፍን እናስቀምጣለን እሱን የምናስቀምጥበት መዝገብ አለ የቤተሰብ እሱን በየአመቱ እንትን እንላለን ማለት ነው እንጠቀማለን ማለት ነው። እና በጣም ጥሩ ልምድ ነው እኔ አስቀምጣለሁ

አዎንታዊ አስተያየት ትቀበያለሽ ወይ? የሚለውን ጥያቄ ለመመለስ አዎንታዊ አስቴያየት በደንብ ነው የምቀበለው። ምክንያቱም አዎንታዊ አስተያየቶች በጣም ጠቃሚ ናቸው። ምክንያቱም ሰዎች አንድ ነገር አይተው አስተያየት ሲሰጡ እንድናሻሽል የሚፈልጉትን ነገር ወይም ደግሞ አንዳንዴ ማሻሻል ብቻ ሳይሆን ደግሞ እንድንጨምር ለምሳሌ አሁን የሆነ አገልግሎት ስራ ቦታ ላይ የምንሰጥ ከሆነ፤ ሌላም ደግሞ ይሄን ነገር ብትጨምሩበት የሚል አስተያየት ሲሰጠን ጥሩ አስተያየት ስለሆነ እቀበላለሁኝ አስተያየት አንዳንዴ መስማት ብቻ ሳይሆን ስራ ላይ ማዋልም ስላለብኝ ስራ ላይ አውላለሁኝ። እና በጣም ጥሩ ነው ብዬ አስባለሁ። እኔ በጣም ነው የምጠቀምበት፤ ብዙ ጠቅሞኛል አዎንታዊ አስተያየቶች አንዳንዴ ቢሮ ውስጥም አስተያየቶች ይሰጡኛል እንዳስተካክል። ነገሮችን እንደዚህ ወይ አንዳንዴ አሁን ከስራ ሳረፍድ ሌላ ጊዜ እንዳላረፍድ አስተያየት ከሰጠችኝ ሀላፊ ልክ ነች። ምክንያቱም ትክክለኛ አስተያየት ነው ማርፈዴ ለስራ ትክክል ስላልሆነ በጊዜ እገባለሁ ማለት ነው። አስተካክላለሁኝ። አንዳንዴ ደግሞ ስራ ላይ ቶሎ ማልሰራበት ጊዜ አንዳንዴ አሁን ወይ አሞኝ ሊሆን ይችላል ቶሎ መስራት ባልቻልኩ በሰአት ላይ አስተያየት ትሰጠኛለች በዚህ ነገር ላይ ይሄን ብታደርጊ የሚለውን፤ ቶሎ ብትሰሪ ስትለኝ ያንን ተቀብዬ እሰራለሁኝ። አንዳንድ ስራዎች ላይ ደግሞ ማስተካከል ነገር ካለ እሷ ካየችው በኋላ እንዳስተካክል ስትለኝ አስተካክላለሁ ማለት ነው። ትክክል የሆነውን አስቴያየት አስተካክዬ ወዲያውኑ ተግባር ላይ ለዛ ደግሞ ሀላፊ በጣም ነው የምትወደኝ። ያው እሷን መታዘዝ ብቻ ሳይሆን ልክም ነው ብዬ ስለማመን ማለት ነው።

ስንት ቋንቋ ትችያለሽ? የሚለውን ጥያቄ ለመመለስ እኔ ሶስት ቋንቋ እችላለሁኝ የመጀመሪያው አማርኛ እችላለሁኝ፣ ሁለተኛ እንግሊዘኛ፣ ሶስተኛ ደግሞ ሀዲኛ የሚባል ቋንቋ አለ እሱንም እችላለሁኝ። ያው የሁለቱን ቋንቋ አማርኛ እና እንግሊዘኛ እንደ አፍ መፍቻ ቋንቋ ነው የምችለው ቤት ውስጥ ይወራ ነበር በተለይ ባጋጣሚ ወላጆቼ ከውጭም ስለመጡ እነሱ ውጭ ነበሩ እዚህ እኛ የተወለድነው እዚህ ነው ግን ታለቀ እህቴ ውጭ ነው የተወለደችው በዛ ምክንያት እሷ አማርኛ አትችልም ነበር ስትመጣ እሷ እንግሊዘኛ ብቻ ነው የምታወራው የነበረው ከዛ እዚህ ወደ ኢትዮጵያ ከተመለሰች በኋላ እሷ አማርኛ ለመደች ማለት ነው፣ እሷ ከእንግሊዘኛ ከአማርኛ ይልቅ እንግሊዘኛ ነው አሁንም በደንብ የምትችለው አማርኛ ስታወራ አንዳንድ ቃላቶች ይያዟታል ለኔ ግን ሁለቱም ጠቅሞኛል ቤት ውስጥ እህቴ እንግሊዘኛ ስለምታወራ ከእሷ ጋር በእንግሊዘኛ ልጅ ሆነን ስለነበረ አፌን እንደመፍቻ እንግሊዘኛ ነበር በደንብ የምጠቀመው ከዛ ደግሞ ልክ ከቤተሰቦቼ ጋር ደግሞ እናቴ ሁለቱንም ቋንቋ እንድንለምድ ስለምትፈልግ ሁለቱንም እሷ እናቴ በአማርኛ ብቻ ነው የምታዎራኝ ምታወራኝ እንድለምድ ስለምትፈልግ ማለት ነው አባቴና እህቴ ደግሞ በእንግሊዘኛ ነው የሚያወሩኝ በዛ መንገድ ሁለቱንም ቋንቋ ቻልኩኝ ማለት ነው አሁን ሁለቱንም ቋንቋ በደንብ ማውራት እችላለሁኝ። የሶስተኛው ቋንቋ ደግሞ አያቴ የምታወራው ቋንቋ አለ ሀዲኛ ቋንቋ ይባላል እሱን ቋንቋ አያቴ አማርኛም፣ እንግሊዘኛም አትችልም ነበር እሷ እዛ እዚህ ከእኛ ጋር ልትኖር ስትመጣ እኔ አንዳንድ ቃላቶችን ከእሷ እየሰማሁ ለመድኩ ማለት ነው ለዛ ከሷ ጋር ማውራት ስጀምር በዛ ቋንቋ ነው፣ የተለያዩ ስትልከኝ እቃ የእቃ ስም አንዳንድ ዋና ዋና ሰላምታዎችን፣ እነሱን ነገሮች ታስተምረኛለች ማለት ነው ከእሷ ጋር እሷ አማርኛ አንዳንድ ትችላለች በአማርኛ እያደረገች ታስተምረኛለች ያው አንዳንዴ እሷ ጋር ደግሞ ወደ ክፍለ ሀገር እንሄዳለን እዛ ማለት ነው እሷ የኖረችበት ሀገር እንሄዳለን እዛ ስንሄድም የሷ ዘመዶችም በደንብ ያወራሉ ያንን ቋንቋና ከእነሱ ጋር አወራለሁኝ ሰላምታም እዛ አንዳንዴ አሁን ክረምት ሁለት ወርም አያቴን ይዘናት ሄደን ልንቆይ እንችላለን እዛ ስንቆይ በደንብ አወቅኩት ማለት ነው ያንን ቋንቋ ለመድኩኝ እና ደግሞ አንዳንዴ የሚያግዙኝ ልጆች ሲመጡ ያንን ቋንቋ የሚችሉ ናቸው አማርኛ ብዙ አይችሉም ከዛ ከገጠር ነው ማደር የምታመጣቸው እና ከእነሱ ጋር አወራለሁኝ፣ በዛ በዛ እያረኩ እሱንም ቋንቋ ቻልኩ ማለት ነው ስለዚህ አሁን ሶስት ቋንቋ እችላለሁኝ ሶስቱንም የበለጠ በደንብ የምችለው አማርኛና እንግሊዘኛ ነው ከዛ ያኛውን ደግሞ የሶስተኛውን ቋንቋ መግባባት የተለዩ ነገር መጠየቅ ዋና ዋና የሆኑትን ያን ቋንቋ ፊደል ምናምን መጻፍና ማንበብ አልችልም፣ መናገር ብቻ ነው የምችለው አማርኛና እንግሊዘኛ ግን መናገርም፣ መጽሐፍም፣ ማንበብም እችላለሁኝ ያው በደንብ እችላለሁ ሁለቱን ቋንቋ ያኛውን ቋንቋ ግን መጽሐፍና ማንበብ አልችልም ማውራት ብቻና አንዳንድ ቃላቶች ይከብዱኛል ግን በደንብ እንደ አፍ መፍቻዬ ቋንቋ ስላልሆነ ሁለተኛ ቋንቋዬ ስለሆነ ቃላቶቹን በስርዓቱ አልልም ግን ለመግባባት ያክል እችላለሁኝ። አያቴን ይዣት አሁን ገበያም ዘንድ ይዣት ከሄድኩኝ ከእሷ ጋር የምትፈልገውን እቃ እሷ በእነሱ ቋንቋ እያወራች እኔ ደግሞ በአማርኛ እየተረጎምኩላት ትገዛለች ማለት ነው ስለዚህ አሁን ሶስቱ ቋንቋ እችላለሁ እና ቋንቋ ደግሞ አሁን የቻይኒዝ ቋንቋም እየተማርኩኝ ነው ግን ትንሽ ይከብደኛል እሱን ያን ቋንቋ አሁን ላይ የአለምን እንትን እያደረጉ ስለሆኑ በደንብ ብዙ ተናጋሪም ስላለ ወደዚህ ወደ ኢትዮጵያም ብዙ የሚመጣው አሉና ለነሱ እንደ ቋንቋ አስተርጓሚ ሆኜም ለማገልገል ስለምፈልግ ያንን ቋንቋ እየተማርኩኝ ነው። ትንሽ ይከብዳል፣ በተለይ ፊደሎቹ ይከብዳሉ፣ ያው እስካሁን ከሶስቱ ቋንቋ ያ የሶስቱን ቋንቋ በልጅነትም ስለለመድኩ መሰለኝ አልከበለኝም ግን የቻይንኛ ቋንቋ በተለይ ቃላቶቹን መጥራት ይከብደኛል፣ ሳወራ ወደ እነሱ አይሄድልኝም እሱ ሲያስቸግር

የምትወደው ከተማ የት ነው? ለሚባለው ጥያቄ ለመመለስ ያው ከሄድኩበትና ካልሄድኩበት ብዬ ማነፃፀር እችላለሁኝ። ግን ሄጄ ካየኋቸው ቦታዎች ወይም ከተሞች ውስጥ በጣም የምወደው የ አርባ ምንጭ ከተማ ነች አርባ ምንጭ ከተማ በጣም ነው የምታምረው። ከቤተሰብ ጋር ለጉብኝት ሄደን ነበር የሆነ ሰዓት ላይ እና በጣም ውብ ከተማ ናት። ያው ሰው ሰራሽ ነገር ብዙም አይደለም አሉ ሆቴል ምናምን አለው ግን ሞር በጣም እኔ የሳበኝ እዛ ከተማ ውስጥ የተፈጥሮ ነገር ነው። የተፈጥሮ በጣም በቃ ወንዞች አሉ ሀይቅ አላቸው። በቃ ተራሮች አሉ የእግዚአብሔር ድልድይ የሚባል ጫካ አለ። እሱም በቃ ማየት ራሱ ከተለያዩ በዛ ዙሪያ ላይ የተሰሩ ሪዞርቶች አሉ። እዛ ከተማ ላይ እዛ ጋ ቁጭ ብዬ ከተሞችን አይ ነበር እያየሁኝ። ጫሙ ሀይቅ የሚባል አለ። አባያ ሀይቅ የሚባል አለ። ሁሉም በጣም ነው ደስ የሚሉት በዛ ላይ ደግሞ ሀይቆቹ ላይ እንትን አለ ምንድነው? ጀልባ ነዋ የሚባለው ጀልባ ነው አዎ ትንንሽዬ ማለት ነው። በዛ እስከቻልንበት ድረስ እንጓዛለን ማለት ነው። ከዛ እዛ ደግሞ አሳ አላቸው እዛው አካባቢ ከሀይቁ ከሀይቅ እያወጡ እዛው ይጠብሳሉ ጠብሰው በዳቦ በምን እያደረጉ ይሰጡናል ማለት ነው። በጣም ወደን ነበር የበላነው በጣም ነው የሚጣፍጠው። በደንብ ያዝናናል። ወደን ነው የበላነው በቃ በጣም ውብ ነበር። ያው ረጅም ሰዓት እዛ ቆይቼ በልቻለሁኝ በጣም ደስ ይል ነበር። እና ደግሞ ከዛ ውጭ እዛ ደግሞ በጣም የሚስበኝ ቦታ የነበረው የተለያዩ መዝናኛዎች አሉ። ለምሳሌ አርባ ምንጮች የሚባል ቦታ አለ ምንጮቹ ሄደን እዛ ውስጥ ያሉ ጫካዎች በጣም ደስ ይላሉ ዛፎች በጣም የድሮ ናቸው በጣም ግዙፍ ናቸው። እና በጣም ነበር የሚያምረው አርባ ምንጭን እወዳታለሁ

ስንት ብርድ ልብስ ትጠቀሚያለሽ የሚለውን ጥያቄ ለመመለስ ያው ስንት ብርድ ልብስ ትጠቀሚያለሽ የሚለውን ጥያቄ ለመመለስ? ያው ያ ማለት ለምሳሌ በጋ ላይ እኔ የምጠቀመው አንድ ብርድ ልብስ ነው በጣም ስስ ብርድ ልብስ ነው በጋ ሲሆን የምለብሰው ማለት ነው። ከዛ ደግሞ ክረምት ከሆነ ሁለት ብርድ ልብስ እጠቀማለሁኝ ያ ለበጋ የምጠቀመውን ስሷን ከውስጥ እለብሳለሁኝ እና ትልልቅ ወፍራም ብርድ ለብስ ደግሞ ከላይ እደርባለሁ ማለት ነው። ብርድ በሚሆንበት ሰዓት ከዛ ደግሞ የሆነ ቅዝቃዜ ያለበት ወቅት አለ በሀገራችን የሆነ ክረምት በጋ ውስጥ ነው ታህሳስ ወር መሰለኝ በጣም እጅ የሚቆርጥ ንፋስ ያለበት በጣም ሀይለኛ ብርድ ያለበት ወቅት አለ። የዛኔም ሁለት ብርድ ልብስ እጠቀማለሁኝ አንዳንዴ ኮንፈርትም ልደርብበት እችላለሁኝ ምክንያቱም በብርድ ልብስ ብቻ ብርዱን መቋቋም ስለማልችል ማለት ነው። እሱ ብርድ ልብስ በጣም ጥሩ ብርድ ልብስ ነው በጣም ለሙቀት አሪፍ ነው። ያው እንደ አየሩ ሁኔታ ይወሰናል ያልኩትም ለዛ ነው። አየሩ ካልከበደኝ። በአንድም እንቅልፍ ይወስደኛል በጋ ላይ ከሆነ ቀን ቀን የምተኛ ከሆነ እንደውም ብርድ ልብሱን ላልጠቀም እችላለሁ አንሶላ ብቻ አይኔ ላይ ሸፍኜ ልተኛ እላለሁኝ ሙቀት ስለሚሆን ማለት ነው። ግን በጋ ላይ ትንሿን ብርድ ልብስ ነው የምጠቀመው። ክረምት ሲሆን ደግሞ ሁለት ብርድ ልብስ እጠቀማለሁ ማለት ነው። አብዛኛው ሰው እንደዛ ነው የሚያደርገው እንደ አየር ሁኔታ ብርድ ልብስ አጠቃቀማችን ይወሰናል። ያው በጣም ብርድ ሲሆን አሁን ክረምት በጋ ላይ ትንሿን የምጠቀም ከሆነ ክረምት ላይ ደግሞ ሰባት ኪሎ ግራም አስር ኪሎ ግራም የሚመዝኑ ብርድ ልብሶች አሉ። እነሱን ብርድ ልብስ ሁላ ልጠቀም እችላለሁኝ ምክንያቱም ብርድ ሲበዛ እንቅልፍ ስለማይዘኝ እና በቃ ሙቀት እንዲሰማኝ ስለምፈልግ ወፋፍራም ብርድ ልብሶችን ነው የምጠቀመው። ያ ደግሞ ለጤንነትም ጥሩ ነው አንዳንዴ ብርድ ብርድ ልብስ በደንብ ካለበስን ብርድ ስለሚመታን ያ በሽታ ጥሩ አይደለም። ለዛ ወፋፍራም ብርድ ልብሶችን እጠቀማለሁ ሁለት እና ከዛ በላይ ብርድ ልብስ እጠቀማለሁ ማለት ነው።

በፍጥነት መታጠብ ትችላለህ ትችያለሽ ወይ የሚለውን ጥያቄ ለመመለስ ያው ጥያቄው ላይ በስርዓቱ አልተጻፈም መታየብ ነው የሚለው ግን ያው መታጠብ በሚለው አድርጌ ለመመለስ ልሞክር። በፍጥነት መታጠብ እችላለሁኝ ያው እሱም በሁኔታዎች ላይ ነው የሚወሰነው። አሁን የሚሄድበት ቦታ ካለ በጣም ችኩዬ ከሆነ በሁለት በሶስት ደቂቃ ውስጥ ዝም ብዬ በደንብ ሳልታጠብም ውሃ ረጭቼው ሳሙና በደንብ ሳልታሽ ምናምን ቶሎ በፍጥነት ልታጠብ እችላለሁኝ። ግን እኔ ብዙ ጊዜ መታጠብ ደስ የሚለኝ ጊዜ ሰጥቼ ቀስ ብዬ መታጠብ ነው የምወደው። የተለያዩ አይነት ሙዚቃ እያዳመጥኩኝ የተለያየ ነገር እከፍትና ከዛ እታጠባለሁ ማለት ነው ረጅም ሰዓት ሊወስድብኝ ይችላል። በቃ መታጠብ ደስ ነው የሚለኝ እዛ ስገባ ደግሞ የተለያዩ ምቀባቸው እንትኖች አሉ ለሰውነቴ የሚጠቅሙ ማለት ነው። ለዛ ረጅም ሰዓት ይወስድብኛል ያን ተቀብቼ ምናልባት ሃያ ደቂቃ ልቆይ እችላለሁኝ። የተለያዩ ለሰውነት የሚጠቅሙ ነገሮችን በራሴ እያዘጋጀው ማለት ነው። ከዛ በኋላ ነው እንትን የምለው ያ ደግሞ በጣም ጠቅሞኛል እኔ በዛ መንገድ ረጅም ሰዓት ይወስድብኛል ያንን የምትቀባ ከሆነ። ግን ያንን ማልቀባ ቀን የሆነ ቦታ ለመውጣት ቸኩዬ የምታጠብ ከሆነ ብዙ አልቆይም በአምስት ደቂቃ ውስጥ ታጥቤ እወጣለሁኝ። ካልሆነ ግን ቀስ ብዬ ነው ቸኩዬ መታጠብ አልወድም ያው ውሃ ጋር ላይ መቆየት ጥሩ ነው ብዬ ስለማስብ ያረጋጋኛል። ምንም ነገር ስለማላስብ በዛ ቦታ ሆኜ የተለየ ሙዚቃ ክፍትና ያንን ነገር እያዳመጥኩ ራሴን ለማዝናናት ነው ለመታጠብ የምገባው። እና ቆይቼ ቀስ ብዬ ነው መውጣት ደስ የሚለኝ እንጂ በፍጥነት ቶሎ ቶሎ ታጥቤ መውጣት እችላለሁ ግን ብዙም ደስ አይለኝም በቃ የታጠብኩም አይመስለኝም። የግድ የሆነ ነገር ተቀባብቼ ነው የምታጠማው ምክንያቱም ሰውነቴ ውስጥ ብዙ እንትኖች አሉ የሆነ ጥቁር ጥቁር ነገር አለ እነሱንም ለማጥፋት ብዙ አይነት በተፈጥሮ የሚዘጋጁ ነገሮች አሉ እነሱን ሁሌ ነው የምጠቀመው ያን ነገር መጠቀሜ ደግሞ በጣም ጠቅሞኛል። አሁን ለውጡን እያየሁኝ ነው በዛ መንገድ ነው እንትን የምለው ማለት ነው። ያንን እጠቀማለሁኝ ከዛ ውጪ ግን ብዙም ሌላ ነገር ላይ እንትን አልልም ማለት ነው። ብዙም መጥፎ ነገሮችን እንትን አልጠቀምም አንድ እንደሆን የተፈጥሮ እያልሆነ ሰዎች ለመታጠብ ከመታጠባቸው በፊት የሚቀቡ ቅባቶች አሉ እነሱ ግን አሁን ብዙ ጊዜ እኔም እሱን የባስ ሰውነቴ ላይ መጥፎ ነገር ያደረገብኝ ጠባሳ ምናምን እንዲሆን ከተለያዩ ጥሩ ያልሆኑ ኦሪጅናል ያልሆኑ ምርቶች ነበሩ እነሱን እኔ ኦርዲናል መሆናቸውን ስለማላውቅ ገዝቼ ተጠቅሜ ጎድተውኛል

"ለስራ ትጓዣለሽ ወይ?" የሚለውን ጥያቄ ለመመለስ አዎን ለስራ እጓዛለሁኝ። ያው የስራችን ሁኔታ ምንድነው የምንጓዘው አንድ የድርጅታችን ብዙ ቦታ ቅርንጫፎች አሉት ከእኛ እኛ አዲስ አበባ ውስጥ ባለው ነው በዋናው መስሪያ ቤት ነው የምሰራው። ከዛ ግን ብዙ ቅርንጫፎች አሉ እዛ ላይ የተለያዩ ስልጠና ይዘጋጃል። ልምድ ለማጋራት፣ ወይም ደግሞ ከነሱ ጋር እነዛ ቅርንጫፎች ላይ ማስተካከል ያለብን ነገር ካለ እንሄዳለን ከከተማ እንወጣለን ብዙ ቦታ ቅርንጫፍ ስላላቸው እንወጣለን ያው ለአንድ ሳምንትም ሊሆን ይችላል ለሶስት ቀን ለአራት ቀን ወጥተን የስራ ጉዞ ይኖረናል ማለት ነው። በዛ ስብሰባ ይደረጋል፣ የልምድ ልውውጥ ይኖራል፣ ስልጠናዎች ይዘጋጃሉ፣ በተለይ ደግሞ አሰልጣኞችን አዘጋጅቶ ብዙ ጊዜ ስልጠና የሚሆነው እዚህ አዲስ አበባ ውስጥ ነው የሚሆነው። እነሱ ወደዚህ ይመጣሉ ግን አንዳንዴ ደግሞ እዛ መስተካከል ያለበት ነገር ካለ ማየት ስላለብን እንሄዳለን እኛ። እንሄድና ስልጠናው አንድ ላይ ይደረጋል ማለት ነው። አንድ ላይ ተደርጎ አሰልጣኞች ከተለያዩ ከውጭም ሚመጡ አሰልጣኞች ይኖራሉ ሀበሻም ሆኖ የተለያዩ ዜግነት ያላቸው ሰዎች ይመጡና ስልጠና ይሰጡናል። በዛ በእኛ ከእኛ ስራ ጋር የተገናኙ ስራዎችን የሚሰሩት መጥተው ስልጠና ይሰጡናል የልምድ ልምዳቸውን ያጋራሉ። እኛም ደግሞ እዛ ስንሄድ ወደተለያየ ቦታ ለስራ ስንጓዝ የራሳችንንም ልምድ እናጋራለን የሌሎችንም እንሰማ እና የልምድ ማጋራት ጊዜ ይኖራል ማለት ነው። ያ ብዙ ነገር እንትን ይላል እርስ በእርስ ለመተጋገዝ ስለሚያግዘን የስራ ጉዞ እናደርጋለን ማለት ነው። ብዙ ጊዜ ይኖራል ወይ በየወሩም ሊሆን ይችላል ወይ በየሁለት ወሩ ከከተማ ወጥተን አንድ ላይ የስራ ጉዞ እናደርጋለን ማለት ነው።

መዋኘት ትችያለሽ ወይ? ለሚለው ጥያቄ አዎ መዋኘት በደንብ እችላለሁኝ። ከልጅነቴም ጀምሮ እዋኝ ነበር። በተለይ ከቤተሰብ ጋር ጉዞ ስንሄድ እዋኛለሁኝ ከከተማ ወጣ የምንልባቸው ጊዜያቶች አሉ እኛ አዲስ አበባ ውስጥ ብዙ ለዋና የሚመቹ ቦታዎች የሉም ትንሽ ነው ያለው የተወሰነ ቦታ ነው። እነሱም ደግሞ ውድ ናቸው። ትልልቅ ሆቴሎች ላይ አለ ግን ውድ ስለሚሆን። እኔ ብዙ ጊዜ ከቤተሰብ ጋር ጉዞ ስንሄድ ወይ ደብረዘይት ለኛ ቅርብ ስለሆነ አሁን ብዙም አንሄድም ድሮ ግን በደንብ በየጊዜው እንሄድ ነበር። እዛ ስንሄድ በደንብ ዋኛለሁኝ እዛ ደግሞ ርካሽ ነው የሚያስተምሩት ሰዎች መጀመሪያም ያለማመዱን። በትምህርት ቤትም ጉዞ ይደረግ ነበር ልጅ ሆነን እዛ ደብረ ዘይት እንሄድና በደንብ እንዝናናለን ማለት ነው። ደብረ ዘይት ሄድን በዛ ዋና ዋኛለሁኝ። አንዳንዴ ደግሞ በስራም ጉዞ ይኖራል የስራ ጉዞ ሲኖር ስልጠናው ካለቀ በኋላ የቀን እረፍት ይሰጠናል እዛ አሁን ብዙ ጊዜ። የስራ ጉዞ ከከተማ ወጣ ብለን ስለሆነ የምናደርገው ስልጠና ወይ ስብሰባ ካለቀ በኋላ አይቶ ስነ ቀን ስለሚሰጠን። በዛ ቀን እኔ ከጓደኞቼ ጋር ሆነን ዋና ምናምን እንዋኛለን እንዝናናለን ዋና በጣም ከምወደው የስፖርት አይነቶች ውስጥ የመጀመሪያው ነው። ዋና ማየቱን ሳይሆን ስፖርት ጨዋታዎችን ማየት አልወድም። እግር ኳስም ይሁን የተለያዩ የመረብ ኳሶችን ወይም ደግሞ የቅርጫት ኳስ ማየት አልወድም። ግን እንትን እላለሁኝ መጫወትም አልወድም። ድሮ እግር ኳስ እጫወት ነበር ልጅ ሆኜ ግን አሁን ላይ አልወድም። ዋና ግን መዋኘት በጣም ነው የምወደው። የዋና ስፖርት እኔ ከማደርጋቸው የመጀመሪያ ስፖርቶች ውስጥ የመጀመሪያውን ምክንያቱም በጣም ነው ደስ የሚለኝ ዋና ከዋኘው በኋላ በጣም ነው የምወደው ዋና በጣም የምወደው እንቅስቃሴ ነው። ብዙ ጊዜ ዋና እዋኛለሁኝ ከጓደኞቼ ጋር በጣም የሚችሉ ጓደኞች አሉኝ የደብረዘይት ልጆች የደብረዘይት ልጆች በጣም ጎበዝ ናቸው። ዋና ላይከእነሱ ጋር ሆኜ እዋኛለሁ

ስራዎችህን በቅደም ተከተል ታስቀምጪያለሽ? ወይ የሚለውን ጥያቄ ለመመለስ አዎ ስራዎቼን በቅድም ተከተል ነው የማስቀምጠው ያ ማለት ጡዋት ወደ ቢሮ እንደገባሁ መስራት የለብኝ ስራዎች አሉ ቪዲዮ ከመግባቴም በፊት ያለውን ስራ ብጀምር ለምሳሌ በየቀኑ የማደርጋቸው ስራዎች አሉ ከእንቅልፌ እንደተነሳው ፊቴን ተጣጥቤ ምግብ ነው የማሞቀው በርግጥ ምሳ ይዤ ስለሚሄድ የምሳ ቀድሜ ነው አሙቄ ማታ ሰርቼ ነው ማድረው ያንን ሙቄም ሳቀ አደርጋለሁኝ ሳቀ ካደረኩ ቦኋላ ቁርስ እበላለሁ ሁሌ ቤት ነው የምበላው ውጭ ብዙም የዉጪ ምግብ ልጨጓሬ ስለማይስማማኝ እቤት ያለውን ቁርስ አበላና ከዛ ቡና ጠጥቼ ነው የምወጣው ሁሌ ቋሚ ነው ሰዓት ቀድሜ እንደው አንዳንዴ በስራ አምሽቼ ካልተኛሁ በስተቀር ሰአቴን አክብሬ ነው የምነሳው ሰዓት አክብሬ ይነሳና ያው ማድረግ ያለብኝን ሁሉንም ስራዎች እሰራለሁኝ ከዛ በጊዜ ወደ ስራ እሄዳለሁ ማለት ነው በዛ ስራ ከሄድኩ ቦኋላ ደግሞ በየቀኑ ምን ስራዎች ስራዎች አሉ ቋሚ ነው በሰአት የተከፋፈለ ነው ያ ድርጅታችንም ጥሩ ነው በዛ ነገር ላይ ስራ የምንሰራበት ቅደም ተከተል አለው የመጀመሪያው ስራ የሚሆነውን ትላንት ሰርተን የሄድነውን ስራ ድጋሚ እናያለን ማለት ነው አይተን ትክክል መሆኑን አለመሆኑን በደንብ እናረጋግጥና እንጨርሳለን የማታውን ስራ ማለት ነው። ከዛ እሱን ከጨረስን ቦኋላ ደግሞ በጡዋት ያለውን የቀኑን ስራ ደግሞ እንጀምራለን ማለት ነው የእዛን ቀን ስራ ወይ የሆነ በብዛት እኛ የምንታዘዘው ስራዎች አሉ እነሱን ስራዎች በቅደም ተከተል ስራ ያዋዳፊያችን የምታስቀምጡ ስራዎች ይኖራሉ ወይ አንዳንዴ ስብሰባም ካለ ስብሰባም አንገባና ከዛ እንደወጣን እኔ ስር የተባልኩትን በቅደም ተከተል ነው ከምን ልጀምር የሚለውን መጀመሪያ ቅደም ትከተል አስቀምጥና የሰዓት ገደብ አስቀምጬለት ነው የምጀምረው እና በዛ መሰረት ነው የምሰራው።

አዲስ አመትን እንዴት ታከብራለሽ የሚለውን ጥያቄ ለመመለስ አዲስ አመት የማከብረው ከቤተሰብ ጋር ነው። ከቤተሰብ ጋር ሆነን ነው የምናከብረው ያው አዲስ አመት ከሌሎች በዓላት የሚለየው በአዲስ አመት ላይ የተለያየ እቅዶችን አወጣለሁኝ ወይ አሁን ድሮ ተማሪ ሆኜ ከሆነ ከአንድ ክፍል ወደ አንድ ክፍል የምዘዋወርበት አዲስ ነገር አዲስ ተስፋ ያለበት ስለሚሆን የአዲስ አመት በዓልን በቅ በጣም ነው የምወደው። ከዛ ደግሞ የኛ በኢትዮጵያ ማለት ነው አስራ ሶስት ወር ነው ያለው አስራ ሶስተኛ ወር አምስት ቀን ወይ ስድስት ቀን ናት በዛ ቀን ውስጥ የተለያዩ እቅዶችን እወጣለሁኝ ክረምትም እቅድ አወጣለሁ ግን የበለጠ እቅድ ማውጣው በዛች በአምስት ቀኗ ውስጥ ነው። ያንን ምን ማድረግ እንዳለብኝ ምን ማድረግ ተማሪ ሆኜ ያው በትምህርት ላይ ማስተካከል ያለብኝን እቅዶች ለራሴ እጽፋለሁኝ መቀያየር ያለብኝን ነገሮች እቀያይራለሁኝ ያው አዲስ ተስፋ ስላለው በጣም ደስ ይላል። የአዲስ አመት እቅድ ማውጣት ማለት ነው። ከዛ ያንን ካደረኩኝ ቦኋላ ደግሞ ምንድነው? አዲስ አመት ሌላው ደስ የሚለው ለሁላችንም ልጅ ሆነን አዳዲስ ነገር ይገዛልን ነበር ለአመት ባዓል ወይ አሁን ተማሪ ከሆነም ቦርሳ ዩኒፎርም ይቀየርልናል ከዛ ደብተር ይገዛል ምሳቃ ይገዛልናል ያ ያ ነገር በቃ አዲስ አመትን በጣም እንደደሰት ወይም እንዲወደው የሚያደርግ ነበር እና ደግሞ ያው ከ በዋዜማው አዳዲስ የተገዙ ነገሮች ይሰጠናል እና በቃ ልብስም ከሆነ አዲስ ልብስ ለብሰን አዲስ ጫማ አድርገን ሰው ቤት መጀመሪያ ቀን አኛ ቤት ነው በዓል የሚከበረው ከዛ ዘመዶቻችን ጋር እንሄዳለን ያው እዛ ስንሄድ አዲሱን ልብስ ለመልበስ በጣም ነበር የምጓጓው። አሁን ግን ካደኩኝ ቦኋላ ብዙም እንደ ልጅነት ባይሆንም ግን አሁንም ደስ ይለኛል አሁንም አዲስ አመት ላይ እቅድ ሁሉ ያወጣልኝ በዛ እቅድ መሰረት ነው የምጓዘው ያን እቅድ ካየሁ በኋላ ነው ያን እቅድ አይቼ በእቅዴ መሰረት ነው የምጓዘው ማለት ነው በእቅዴ መሰረት ማድረግ ያለብኝን ነገሮች አደርጋለው መከናወን ያለብኝን ነገሮች አከናውናለሁኝ አከባበር የሚሆነው አዲስ አመት ላይ ሁላችንም በቤተሰብ የሚዘጋጁ የጨዋታው አለ ውድድር ሁሉም የአክስቴ ልጆችም አሉ አጎቶቼ ሁላችንም እንሰበሰባለን። እንሰበሰብና የተለያዩ በቤተሰብ ውድድር እናዘጋጃለን የቤተሰብ ጨዋታ ማለት ነው። ከዛ ያንን እየተጨዋወትን ነው በዓልን የምናከብረው በዓል እኛ ጋር መብላት ብቻ ሳይሆን የተለያዩ ነገሮችን ጨዋታ ስለምናዘጋጅ በቃ በውድድር በቤተሰብ ስለሚዘጋጅ ውድድሩ በቃ ደስ ይላል ውድድሩ በጣም ነበር ደስ የሚለው በዛ መንገድ ነው የምናከብረው አንዳንዴ ደግሞ ያው ቤት ከውጭ ዘመዶቼ ከመጡ ከሀገር ወጥ ከከተማ ወጥተንም የምናከብርበት ጊዜ አለ። ወደ አያቴ ቤት እየሄድን ማለት ነው ወደ ክፍለ ሀገር እዛ ሄደን ስናከብር ደግሞ በጣም ደስ ይላል እሱንም አዲስ አመት አሁን ዘመዶቼ አክስቶቼ ምናምን ከዉጭ ከመጡ ከእነሱ ጋር ሆነን ከአያቴ ቤት እንሄዳለን ክፍለ ሀገር እዛ ስንሄድ ብዙ ስጦታ ለሷ ገዝተንላት ሁሉንም ነገር ገዝተን አዘጋጅተን ከእሷ ያው ትልቅ ሰው ስለሆነች ብዙ ነገር ማዘጋጀት አትችልም ለዛ እዚህ ማዘጋጀት ያለብንን ነገር እናቴ ታዘጋጃለች የተለያዩ ለአመት ባል የሚሆኑ ምግቦች ምናምን ይዘን ነው ከዚህ የምንሄደው ስጋ ምናምን እዛ ነው የሚኖረው ግን ከዛ ውጪ ያሉትን የተለያዩ የሚጠጡ ነገሮችን ምናምን ሁሉንም ከዚህ ዘነው የምንሄደው እሷ ማዘጋጀት ስለማትችል አያት የትልቅ ሰው ናት ማዘጋጀት አትችልም። ለዛ እዛ እንሄድና እንበላለን አያቴ ጋር ስንሄድ በጣም ነው ደስ የሚለኝ ያው ትምህርትን በዛ ሰዓት ቶሎ አይከፈትም አዲስ አመት ከከበርን ቦኋላ ቢያንስ አንድ ሳምንት ይቆያል ትምህርት ሊጀመር ለዛ እሷ ጋር ቀደም ብለን ሄደን በዓል አክብረን እሷ ጋር በደንብ ቆይተን ነው የምንመልሰው። ከዛ እዛ ከተመለስን ቦኋላ ደግሞ ምንድነው ደስ ይለናል ያው በዛ መንገድ አዲስ አመትን እናከብራለን አዲስ አመት ከሁሉም ነገር ደግሞ ደስ የሚለው አዲስ ተስፋ የምናደርግበት አዲስ እቅዶችን የምናወጣበት ስለሆነ ከሁሉም አመት ባሎች ወድጄ የማከብረው አዲሱን አመት ነው ማለት ነው።

በመንገድ ላይ ምግብ ትገዣለሽ ወይ? የሚለውን ጥያቄ ለመመለስ በመንገድ ላይ ምግብ አሁን አሁን አልገዛም ድሮ ግን እገዛ ነበር። ድሮ ጣፋጭ ነገር በየመንገድ የሚሰሩ በድንች የሚሰሩ ችብሶች አሉ የተለያዩ የሚጠባበሱ ነገሮች አሉ። መንገድ ላይ ይሄ ፈጣን ምግቦች የሚባሉት ማለት ነው። የተለያዩ ነገሮች በመንገድ ላይ ይዘጋጃሉ። እና እሱን በተለይ ተማሪ ሆነን ከቤት ብር ሲሰጠን አንዳንዴ እንደውም የመጓጓዣ ብር ሲሰጠን እሱን ብር መንገድ ላይ የሚገዙ ምግቦችን ገዝተን እንበላና በእግር እንመጣ ነበር ብሩን በልተን ጨርሰን ማለት ነው። እና አሁን አሁን ግን ጥሩ አይደለም ብዬ አስባለሁኝ። የመንገድ ላይ ወይ ሳምቡሳ ሊሆን ይችላል። የተለያዩ ሚጠባበሱ ነገሮች አሉ እነሱ ነገሮች ብዙ ጊዜ አሁን ላይ የተለያዩ ቦታ ላይ ሰርች አድርጌ ሳየው። እነሱ አሁን የሚያዘጋጁት ዘይት ብዙ ጊዜ ደጋግሞ ይጠብሱበታል። ያ ደግሞ በተደጋጋሚ አንድ ምግብ ሲጠበስ እንትን ይሆናል ዘይቱ ወደ አሲድነት ይቀየራል ማለት ነው። ያ ወደ አሲድነት የተቀየረው ዘይት ደግሞ ለጤንነት በጣም መጥፎ ነው ጤንነትን ይጎዳል። ለጤንነት በጣም መጥፎ አሳሳቢ ስለሚሆን ጨጓራም ሊጎዳ ስለሚችል አሁን አሁን ላይ የመንገድ ላይ ምግቦችን አልገዛም። እንደውም እኔ የመንገድ ምግብ ከምገዛ ይልቅ አሁን መንገድ ላይ መብላት ፈልጌ ከሆነ እንትን ያ አለ አይደለ ፍራፍሬ ምናምን ነገር መግዛት እመርጣለሁኝ። በቃ እንደዚህ ቀለል ያሉ ምግቦችን እበላለሁ እንጂ መንገድ ላይ የሚገዛዙ የሚጠባበሱ ምግቦችን አሁን ቀንሻለሁኝ ለጤንነትም ጥሩ አይደለም። ደግሞ ለውፍረትም ቢሆን እነዚህ ፈጣን ምግቦች በጣም የማወፈር እንትናቸው ከፍተኛ ስለሚሆን። አሁን አሁን ቀንሻለሁኝ ድሮ ግን በጣም ነበር የምበላው በጣም እበላለሁ እጠቀም ነበር። አሁን ግን ልክ ስላልሆነ በተለያዩ ነገሮች ላይ እያየሁኝ የምግብ በምግብ አሁን የተመረቁ ጓደኞች አሉኝ ኒውትሪሽኒስት የሚባሉት ማለት ነው። ከእነሱ ጋር መሆን ከጀመርኩ ወዲህ ነው በቃ ትኩረት መስጠት የጀመርኩት እና እነሱ በጣም በቃ ምግብ ላይ በጣም ነው የሚጠነቀቁት አሁን። እንደ ድሮ አሁን ድሮ አዘን ምናምን ምንበላቸው ምግቦች አይበሉም። በጣም ይመርጣሉ ምግብ እና ለውጡንም ሳየው በጣም ጥሩ ነው። አሁን ከሰውነት አቋም አንፃርም እነሱ ያሉበትና እኔ ያለሁበት በጣም ነው የምንለያየው። እነሱ አሁን በደንብ ምግብ አትክልት ነው የሚበሉት ፍራፍሬ ምናምን ነገር ስለሚበሉ ሰውነታቸው በጣም የተስተካከለ ሰውነት ነው ያላቸው። እና ያን የነሱን ካየው በኋላ ነው እኔም ያው ግድ እየሰጠኝ የመጣሁ ማለት ነው። የሰውነቴ ነገር እያሳሰብኝ አሁን አሁን እያስተካከልኩኝ የመጣሁት ማለት ነው። ከዛ በፊት ብዙም ትኩረት አልሰጥም ነበር አሁን ግን አስተካክያለሁኝ። ጥሩ ይመስለኛል ያው ለሰውነቴ ግድ መስጠት ስላለብኝ ብዬ ነው ይሄን ነገር ያደረኩት። ከዛ ውጪ ደግሞ ሌላው ምንድነው የማደርገው? እነዛን የመንገድ ላይ ምግቦችን ያው ከእነሱ ጋር መሆን ከጀመርኩ ወዲህ ነው። እኔ ራሴ እስኪ እዩ የተለያዩ ጥናቶች የተሰሩትን ይልኩልኛል እኔ ያው በጣም እበላ ስለነበረ ለጥርሴም ስለሚያሳስባቸው ይልኩልኝ ነበር ይልኩልኛል እንዳየው ሁሌ ያንን ሲያጋሩኝ ሄጄ አነባለሁኝ። አንዳንድ ቪዲዮ ደግሞ እንድልክ እንዳየው ያጋሩኛል ያው እነሱ ስላስፈራሩኝም መሰለኝ። አሁን አሁን በደንብ ቀንሼያለሁ የመንገድ ላይ ምግቦችን። ብዙም አልመገብም በጣም የመንገድ ምግብ ቀንሼያለሁኝ። ያ ደግሞ ለጤንነቴ በደንብ ጠቅሞኛል። ለጤንነቴም ለሁሉም ነገር ስለጠቀመኝ አሁንም በዛ መንገድ ነው የምሄደው ማለት ነው። ያንን እንደ ባህል አድርጌ እጠቀመዋለሁኝ ያው እንዳልጎዳ ለጤንነቴም የመንገድ ምግቦች ስለማይጠቅመኝ አልገዛም ትቻለሁኝ። አንዳንዴ ያው የመንገድ ምግብ ካማረኝ ያ ብዙ ጊዜ መንገድ ላይ የሚሸጡ ምግቦች የሚጠባበሱ ናቸው። እና ሳልፍ ሽታው ሁሉም ነገር ያው ለመግዛት ይጋብዘኛልና እንደዛ እንዳይሆን እኔ ምንድነው የማደርገው? አንዳንዴ መንገድ ላይ አይቼ ካማረኝ ቤት ራሴ እጠብሳለሁኝ ያንን ምግብ ማለት ነው። ከዛ እጠብስና በላለሁኝ ለቤትም አሁን ታናናሾቼም የመንገድ ምግብ ሊበሉ ከሆነ እከለክላቸዋለሁኝ። የመንገድ ምግብ እንዳይበሉ ማለት ነው የመንገድ ምግብ ጥሩ አይደለም። ብዬ በዛ ብር ፍራፍሬ አሁን እኔ ሌሎቹ አሁን ታላላቆቼ ብር ምናምን ሲሰጧቸው የፈለጋችሁትን ነገር ግዙ ብለው ነው የሚሰጡት እኔ ግን ብር ከሰጠሁኝ ፍራፍሬ ነገር ብቻ እንዲገዙ ነው የምሰጣቸው ማለት ነው።

ከስራ ባልደረቦችሽ ጋር ጥሩ ግንኙነት አለሽ ወይ? የሚለውን ጥያቄ ለመመለስ ከስራ ባልደረቦቼ ጋር አዎን ጥሩ ግንኙነት ነው ያለኝ። ያ ማለት አንዳንድ ከስራ ጋር የተገናኙ ነገሮችን አብዛኛውን ያው ስራ ቦታ ስለመሆን እንደውም ከድሮ ጓደኞቼ ይልቅ አሁን አብሮ አደጎች አሉ ትምህርት ቤት ማቃቸው አሉ። ደግሞ የት ከፍተኛ ትምህርት ስንማር የተዋወቅኳቸው ጓደኞች አሉ። ከእነሱ ጋር ብዙ አልገናኝም ያው ስራውን ስለማይፈቅድልኝ። ግን አሁን ከስራ ባልደረቦቼ ጋር ብዙ ግንኙነት አለን ነው ያው ቀኑን ሙሉ ከእነሱ ጋር ስለምንውል። ከዛ የሆነ እቃም ለመግዛት ስንፈልግ አብሬያችሁ እሄዳለሁኝ አሁን ከስራ በኋላ አሁን አንዷ ጓደኛዬ የሆነ እቃ ጥሩ ቦታ ከገዛች ያንን ቦታ ይዛን ትሄዳለች ከዛ ያን እቃ ገዝተን እንመጣለን። እኔም ደግሞ ሌላም ማቀው ቦታ ካለ እቃም ለመግዛት ለመዝናናትም። ከስራ በኋላ አንድ ላይ እንሄድና ያን ገዝተን ወደ ቤታችን እንገባለን ማለት ነው። በዛ መንገድ ያው ጥሩ ግንኙነት አለን ያው ስራ ቦታ ላይ ጥሩ ግንኙነት እንዲኖር አንደኛ የራሳችን ገደብ ያስፈልጋል። በእያንዳንዱ ግንኙነት ማለት ነው አሁን እኔም ገደቤን እንዲያልፉ አላደርግም የስራ ጋር ማለት ነው። በጣም የጠበቀ ግንኙነት ገደብ የሌለው ከሆነ ጥል ይፈጠራል። ለዛ መገናኘት ያለብንን ማውራት ባለብን ነገር እናወራለን። ከዛ ውጪ በሆኑ ነገሮች ግን ብዙም እንትን አልልም ብዙም ቦታ አልሰጥም ማለት ነው። ትኩረቴን ሁሉ የምሰጠው ገደብ ሰጥቼ ነው ማገኛቸው በገደብ እንገናኛለን። ከዛ መጫወት ያለብንን ነገር እንጨዋወታለን ማውራት ባለብን ነገር ላይ እናወራለን። በዛ መንገድ ያ ገደብ መስጠቴ በጣም ጠቅሞኛል። ከዛ ውጪ ግን አሁን ከፍተኛ ትምህርት ደረጃ ላይ። ያለው ግን ትንሽ ገደብ አልሰጥም ነበርና ጓደኞቼ የፈለጉትን እቃ ከእኔ እንዲወስዱ የፈለጉትን ነገር። እንዲያደርጉ ዝም እላችኋለሁ ከዛ ይጨርሱብኛል አሁን ምግብም ከሆነ የሚቀባቡ ነገሮች እነሱ መግዛት አይወዱም ብር አውጥተው ብር አላቸው። ግን ያላቸውን ለጥፍር ቀለም ጥፍር ለማስለጠፍ ለተለያዩ የፀጉር ማዋበያ ለመግዛት ዊግ ምናምን ለመግዛት። ይጨርሱና እኔ ደግሞ የገዛሁትን መጥተው የኔን ይጨርሱብኛል። እኔ ደግሞ ከእነሱ ጋር ከመጣላት እልና ዝም እላችኋለሁኝ እንደፈለጉ ሲያደርጉ ዝም እላችኋለሁ እያየሁ ማለት ነው። ከዛ ግን በጣም ተጎዳሁኝ ከዛ በኋላ ነው። እዛ ያ ነገር መማሬ ያን ነገር ማየቴ ስለጠቀመኝ ስራ ቦታ ላይ ግን ስመጣ ምንድነው ያደረኩት? ገደብ አደርጋለሁኝ። እኔም የነሱን የማልነካባቸው ነገሮች አሉ እነሱም የኔን ገደብ እንዳያልፉ ተነጋግረን በግልጽ ነው የማወራው እኔ ይሄ ነገር የማልወደውን ነገር በግልጽ እነግራችኋለሁ ያን ነገር እነሱም አያደርጉም። እነሱም ደግሞ የማይወዱትን ነገር እኔ በግልጽ ይነግሩኛል የዛን ሰዓት እኔም የነሱን የማይወዱትን ነገር አላደርግም ማለት ነው። በዛ መንገድ ግንኙነታችን ጥሩ ሊሆን ችሏል ማለት ነው። ያ እኔ በጓደኝነት ውስጥ ወይም በስራ ቦታ ላይም ግልጽነት በጣም ጥሩ ነገር ነው ብዬ አስባለሁኝ። ግልጽነት ከሌለ አንዳንዴ አሁን የሆነ እኛ የማንፈልገውን ነገር እያደረጉም ግልጽ ሆነን ማንንነግራቸው ከሆነ ስለማያውቁ እነሱ ሌላ ጊዜም ያንን ነገር ያደርጉብናል ማለት ነው። እና ያ ነገር እንዳይሆን እኔ ምንድነው? የማደርገው በግልጽ እነግራችኋለሁኝ። እኔ ይሄ ነገር በእኔ ላይ ሲደረግ አልወድም ይሄን ነገር አታድርጉ ብዬ እነግራችኋለሁ ከዛ አይ አይሆንም የሚሉ ከሆነ ያን ጓደኝነት አቆማለሁ ማለት ነው። እና ያ የግልጽ የሆነ ንግግር በጣም ጥሩ ነው። ጥሩ የሆነ የስራ ግንኙነት እንዲኖረን ማለት ነው እኔ አንድ የማደርገው ያንን ነገር ነው። ሌላ ደግሞ በጓደኝነት ውስጥም መተጋገዝ ጥሩ ነው። አሁን አንዳንዴ አሁን ስራ ቦታ ላይ ሆነን እኔ ካመመኝ የኔን ስራ ጓደኛዬ ትሸፍንልኛለች። እሷ ደግሞ ካመማት የኔን ስራ ጨርስና የእሷን የሌሎችን ብዙ ጓደኞች አሉኝ በስራ ቦታ የነሱን ስራ እኔ እሰራለው ማለት ነው። ያ መተጋገዝ ጥሩ ነው። እንዲህ ስንታመም ደግሞ ሌላ ጊዜ ደግሞ መጠያየቅ የሆነ ህብረት ለምሰሌ አሁን ከስራ ባልደረባችን አንዷ አሁን ወይ ብትታመም ወይ ዘመዶቿ ቢሞቱባት ሄደን እንጠይቃለን እናጽናናታለን። ለቅሶም መርዶም እንደርሳለን ማለት ነው። እሱ ነገር ደግሞ በስራ ላይ በጣም ጥሩ ነው። ካልሆነ ስራ ቦታ ላይ ጠንካራ ካልሆነን ስራ ቦታ ላይ እርስ በእርስ ካልተጋገዝን ጥሩ ስላልሆነ። በደንብ እንተባበራለን ማለት ነው

ቅጽል ስም አለህ ወይ ለሚለው ጥያቄ ለመመለስ አዎ ቅጽል ስም በጣም ብዙ ቅጽል ስም አለኝ። ያም ማለት ቅጽል ስም። ድሮ በጣም ፈጣን ነበርኩኝና ሳወራም እፈጥናለሁኝ ሲሄድም ጨዋታ ላይ ሙሉም ነግርሌ። ፈጣን ስለሆንኩ ሁሉም ሰው ነበር ቅጽል ስም የሚያወጣልኝ። እና ብዙ ሰው ሁሉም የየራሱ የሚጠራ አባቴ የሚጠራኝ ገጽድ ስም አለ። እናቴ የምትጠራኝ አለ። አጎቶቼ ማክስቶቼም ሁሉም የራሳቸውን ያወጡልኛል እና በቅጽት ስም ነው የሚጠሩኝ። እና የሰፈር ሰዎች ደግሞ ትንሽ ነጭ ነው ከለሪ በጣም ነጭ ስለሆነ ግማሹ ቻይና ይለኛል። ግማሹ ደግሞ የሆነ የፈረንጅ ስም ይጠሩ ይጠሩኛል። የሆነ መልኬ ከሀበሻ ትንሽ እንትን ያለነው ወደ ነጭ ወደ ቻይና ምናምን የሚያደላክል ቀለም ነው ያለኝ። በዛ ያን እንደ ቅጽል ስም በዛ ስም እየጠሩኛል። ከዛ ደግሞ ብዙ ስም በቃ የውጭ ስሞችን። ፊልም ላይ ያየሁት ሰሞላ ሰፈር ውስጥ በዛ ነው የሚጠሩኝ። ሁሉም ሰው የየራሱን ያወጣልኛል። ከዛ ደግሞ ስራ ቦታ ላይም። በቃ የሚያወጡልኝ እየረሰቸው አሁን አንድ አሁን ቢሯችን ውስጥ አብሮን የሚሰራ ልጅ አለና ሁሌም በቃ የሚታወቀው ቅጽል ስም በማውጣት ነው። ለእያንዳንዳችን ቅጽል ስም ቶሎ ነው በቃ ወደ ስራው እንደገባን እንድተዋወቅን አንድ ሳምንትም ሁለት ሳምንትም ሳንቆይ ነው ቅጽል ስም ያወጣልን። ለሁሉም እሱ ቅጽል ስም ያወጣል። ያ ቅጽል ስም ካወጣ በኋላ በዛ መሰረት ነው እንትን የምንለው ማለት ነው። ቅጽር ስም እንጠቀማለን። ከዛ ቅጽር ስም ከተጠቀመህ ካወጣህ በኋላ በዛ ነው የምንጠራው። እሱ የሚያወጣውን ስም እኛም ለዛ ሰው እንጠቀማለን ማለት ነው። ጓደኞቼም አብሮ አደጎቼም የሚጠሩኝ ስም አለ። በቃ በየቦታው የተለያየ ቅጽል ስም ነው እያለኝ። ትምህርት ቤት ላይ ማስተማሪያዎች ያወጡልኝ ስም አለ። በዛ በቃ አንዳንድ አስተማሪዎች ስሜን መጥራት እያቃታቸው ቀይረው ሲያነቡ ይሰሰታሉ ትንሽ ስሜ ለማንበብ ይከብዳቸዋል መሰለኝ። ያልተለመደ ስም ስለሆነ ከዛ በዛ መሰረት ነው ልጆች የሚጠሩኝ ያ አንድ አስተማሪ አሁን ተሳስቶ እየጠራኝ ስም አለ። በዛ ስም ሁሌ ይጠሩኛል ጓደኞቼ። በቃ እንደዛው ጓደኞቼ ፍቅረኞች ፍቅረኛዬም የሚጠራኝ የራሱ ስም አለው። እሱም በራሱ ነው የሚጠራኝ የራሱን አውጥቶ ነው የሚጠራልኝ። ለዛ በቃ ብዙ ቅጽል ስም ነው አያት የምትጠራኝ ስም ሌላ ነው። እና ስለዚህ አሁን ስሞች ስም ቅጽል ስሜን ብጠራ በቃ አያልቅም ምክንያቱም ሁሉም ሰው በየቦታው ብዙ ስም ስለሚያወጣልኝ ማለት ነው። ደስ ይለኛል በቅጽል ስም ስጠራና ቅጽል ስሙ አብዛኞቹ ትርጉም የላቸውም። ግን የሚያስቁ አይነት ስሞች ናቸው የሚያወጡት በተለይ እዛ ተማሪ ሆነን የሚወጡ ቅጽል ስሞች በጣም የሚያዝናኑ የሚያስቁ ስሞች ናቸው። እኔም ስል የሚያስቀኝ ቅጽል ስም ሲያወጡ አላኮርፍም አብሬያቸው ስቃለሁ። አሁን አንዳንድ ልጆች አሉ። ቅጽል ስም ሲወጣላቸው በጣም የሚናደዱ የሚያለቅሱላ ልጆች ነበሩ። ተማሪ ሆነን ትዝ ይለኛል እኔ ግን ከመልቀስ ይልቅ ስለምስቅ በቃ ብዙ ጊዜ ፈገግታ እያሉ ስም ያወጡልኛል ከሳቀ ጋር የተገናኙ ስም። ትንሽ ብዙ የማያስቅ ነገር ላይ ግልፍ እጥላለሁኝ በጣም ነው የምስቀውና። እዛ በዛ ጋር የተገናኙ ስሞችንም ያወጣሉ። የአንዳንድ ሰዎች ደግሞ ልጅ ሆኜ ከችኩላ ጋር የተገናኙ ስም ያወጣሉ። እና ያው ቅጽል ስም እንደየሰው አንዳንድ ሰው ቅጽል ስም መጥራቴም በጣም የሚወዱ ሰዎች አሉና። በዛ መንገድ ነው የሚጠሩኝ። ያው ብዙ የሚያስታውሱኝ ነገሮች አሉ። ከቅጽል ስም ጋር ተገናኝተውና በምን ምክንያት እንደወጡ ሳስበው በቃ ከሁኔታዎች ጋር እያገናኙ ያወጡልኛል። በጣም ነው አንዳንድ ደግሞ በምወደው ነገር አድገውም የሚጠሩኝ ልጆች ነበሩ። አሁን የሆነ ነገር በጣም የምወድ ከሆነ ሁሌ አሁን ለምሳሌ የሆነ ምግብ የምንብላ አንብላ ያ ምግብ ብቻ ካልኳቸው በዛ ስም ቅጽል ስም አድርገው ይጠሩኛል ማለት ነው። እና እንደዛ ነው ቅጽል ስም የሚያወጡ ሰዎች በጣም እኔ አስቆኛልና አይደብረኝም ቅጽል ስም ሲያወጡ አበራቸው ስቃለሁኝ ሲጠሩኝም አቤተላቸዋለሁኝ። እና ቋሚ አድርገው አብዛኞቹ በስሜን የማያውቁኝ ሁሉ አለው አሁን መስሪያ ቤቱም በቅጽል ስሜት ነው በጣም የምታወቀው። እና ያው ሲጠሩኝም አቤት ብዬ እዞራለሁኝ። ለዛ ሁሉም ሰው በዛ ስም ነው የሚጠራኝ

በስራሽ ላይ ምን ተግዳሮት አለ? የሚለውን ጥያቄ ለመመለስ በስራ ላይ ያው ትልቁ ተግዳሮት ነው ብዬ የማስበው ከሰዎች ጋር አለመግባባት ነው። አንዳንድ ጊዜ ግጭቶች ይፈጠራሉ ስራ ቦታ ላይ ከስራ ባልደረባ ጋርም ሊሆን ይችላል። ወይ ከሀላፊዎች ጋር ወይ አንዳንዴ ደግሞ ከሚመጡ ደንበኞቻችንም ጋር የምንጋጭበት ጊዜ ይኖራል። በዛ ሰዓት ትልቁ ተግዳሮት ምንድነው? ሰዎቹ በጣም ስሜታዊ ከሆኑ ያናድድኛል። አንዳንዴ አንዳንድ ሰው ነገሮችን ሳይረዳ በምን መንገድ እንደሰራን እኛ ምን አስበን እንደሰራን ሀላፊያችንም ብትሆን ሳትረዳን ዝም ብላ የምትናደድብኝ ጊዜ አለ። ዝም ብላ ነገሩን ሳትረዳ ስራውን ሁኔታውን ሳትረዳ እንደፈለገች ስትናገረኝ በጣም ነው የሚከፋኝ። እና እናደዳለሁኝ መጀመሪያ ማለት ተረድተው ብታወራ እኮ ጥሩ ነው። ግን ሳትረዳ ማውራት ትክክል ማውራቷ ትክክል ናት። ብዬ ስለማላስብ አንዳንዴ ያ ነገር ትልቅ ተግዳሮት ነው ለኔ ስራ ቦታ ላይ ማለት ነው። ያው ትልቁ ግጭት ነው። አንዳንዴ ያ ግጭቶችን ደግሞ የምንፈታበት መንገድ ላይ ብልጥ ካልሆንን እየከረረ ይመጣል። አንዳንዴ መስሪያ ቤት እንጣላና ከስራ ባልደረቦቼ ጋር ቢሮ ሁሉ የምቀይርበት ጊዜ አለ። በጣም ተጣልቻቸው ሌላ ቢሮ ሄጄ የምሰራበት ጊዜ አለ። ምክንያቱም እኔ ሳያቸው ሁላ ያናድደኛል ስሜታዊ እሆናለሁኝ እና እሱ እሱ ነገር ትንሽ ስራ ላይ ተግዳሮት ነው ብዬ አስባለሁኝ። ምክንያቱም አንዳንዴ ብልጥ መሆን አለብን ከሰው ጋር መጋጨት ያለ ነገር ስለሆነ ከተጋጨን ያንን ነገር መፍትሄ ፈልገንለት ከዛ ወዲያው ችግሮችን አለመግባባቶችን ፈተን ወደ ስራም መሄድ ነው። መቀጠል ነው እንጂ ያለብን በዛ ነገር ላይ አኩርፌ መቆየቴ ልክ ነው ብዬ እኔ ትንሽ ስለማኮርፍ እናደድና በቃ ሌላ ቢሮ ገብቼ ነው ስራ ራሱ የምሰራው። በጣም ስለምናደድ ማለት ነው። ከዛ ውጪ ያሉ ነገሮች ላይ እኔ ያው እንትን ነው የማደርገው ምንድነው? ስራ ቦታ ላይ ሌላው እንደ ተግዳሮት ብዬ የማስበው እንዲህ ብዙ ጊዜ በቡድን የሚሰጡ ስራዎች አሉ። እና አንዳንዴ ቡድን ውስጥ ሆኖ ስራ በደንብ የማይሰሩ ሰዎች አሉና በእነርሱ ምክንያት እኔ ስጠይቅ በጣም ያናድደኛል ትልቅ ተግዳሮት ነው። እነርሱ ባልሰሩበት እኔ ስጠየቅ ያናደኛልና ያ አንዱ ተግዳሮት ነው። ብዬ አስባለሁ

በድን ቋንቋ ታምናለህ ወይ ለሚለው ጥያቄ? ይመስለኛል የድን ቋንቋ ማለት የምልክት ቋንቋ መሰለኝ አይደለ እኔ የምልክት ቋንቋ አዎ ልክ ነው ያግባባል ሰዎችን። በምልክት ብዙ ጊዜ እኛ እንግባባለን አሁን የምልክት ይሄ መስማት የተሰናቸው ሰዎች የሚናገሩት ቋንቋ ሳይሆን። እንዲሁ ቤት ውስጥ ለምሳሌ አሁን እናቴ ቤት ውስጥ እንግዳ ካለ የሆነ ነገር ልታዘኝ ከፈለገች በአይኗ ነው ያን ወይ የሆነ ነገር እያወራሁ ከሆነ ያንን እንዳላወራ በምልክት ትነግረኛለህ ወይ ትጠቅሰኛለች ወይ ደግሞ የሆነ ፊቷን ከተኮሳተረች ወሬውን ቀይር እያለችኝ ነው ማለት ነው። እና እንደዛ በሚሆንበት ጊዜ ወዲያው ከፊቷ ላይ አንብቤ ተረድቼው ያንን ነገር ማውራት አቆማለሁ ማለት ነው። አንዳንዴ ደግሞ እሷ ያልተናገረችውን ነገር እኔ ደግሞ የኔን ነገር አድርገን ሳላስብ ማውራት ከጀመርኩኝ በምልክት ትነግረኛለች አቆሜ ካለችኝ ወዲያው ያንን ነገር ማውራት አቆማለሁ ማለት ነው። ከእሷ ጋር ቶሎ እንደነግባባ በዛ መንገድ ነው የምንቀጥለው እኛ ስለዚህ ይሄ የ በድን ቋንቋ ያግባባል ማለት ነው በደንብ ሰዎችን እንዲያግባቡ ያግዛል። መስሪያ ቤትም ላይ ቢሆን አንዳንድ ነገሮችን አሁን ሰው ላይ መቀለድ ደስ ይለናል እና አሁን አንዳንድ ነገሮችን አድርገን ውሸት እየወል ለምሳሌ አንዷን ጓደኛዬን ለመሸወድ የሆነ ነገር ፈጥረው እያወሩ ከሆነ እኔ ደግሞ ነገሩን ማላውቅ ከሆነ እንዴ ይሄ ነገር መቼ ሆነ ብዬ ድጋሚ ማውራት ስጀምር እነሱ ደግሞ መልእክት ይሰጡኛል እያቀለዱ እንደሆነ መልእክት ይሰጡኛል። እኔም ከእነሱ ጋር ተጨምሬ ተግባብቻቸው እንሸውዳታለን ማለት ነው። ጓደኛችንን እና እሱ እሱ ነገር በደንብ መስሪያቤት ውስጥ የሚያዝናና የነገርነው እና ሁሌ እንደዛ እናደርጋለን

ለበጎ አድራጎት ሰርተህ ታውቃለህ ወይ? ለሚለው ጥያቄ አወን በበጎ አድራጎት ስራ ላይ ብዙ ጊዜ እሳተፋለሁኝ ከልጅነቴም ጀምሮ። ያ ማለት ድሮ ልጅ ሆነን በትምህርት ቤታችን ይዘጋጅ ነበር ብር ይሰበሰብና እንሄዳለን የበጎ አድራጎት ድርጅቶች እንሄድና ሰዎችን እንጠይቃለን በተለይ ደግሞ በሀገራችን መቄዶንያ የሚባል የበጎ አድራጎት ጥሩ የበጎ አድራጎት ተቋም ድርጅት አለ። እዛ እንሄዳለን እዛ እንሄድና ያዋጣነውን እኔ ብዙ ጊዜ አስተባባሪ ሆኜ እሰራለሁኝ እዛ ቦታ ላይ የብር ማሰብሰብ ላይ ማለት ነው። ከአስተማሪዎቼ ጋር ሆኜ ብር እሰበስብና ከዛ አንድ ቀን ትምህርት የሌለ ቀን ብዙ ጊዜ የምንሄደው ቅዳሜ ቀን ነው ቅዳሜ ቀን እንሄድና ያንን ብርም የገዛን እቃ ካለም እቃዎችን ገዛዝተን አስረክበን እንመጣለን ማለት ነው። በጣም ነው ደስ የሚለኝ በዛ ቦታ ላይ እንደውም ዝም ብሎ ብር ከመስጠት ይልቅ ይዞ መሄድና ማየት በጣም ጥሩ ነገር ነው ብዬ አስባለሁኝ። ሌላ ጊዜም እንድሰጥ ያደርገኛል ያን ነገር ሰዎቹ ያሉበትን ሁኔታ ያን ሳይ ብዙ ጊዜ በጣም ለሌላ ጊዜም እንድሰጥ ያበረታታኛል። ለዛ ነው ብዙ ጊዜ እኔ እንትን እላለሁኝ እሄዳለሁ በቃ አልቀርም እንደዚህ እየእርዳታ ነገሮች ካሉ መሳተፍ በጣም ነው ደስ የሚለኝ እሳተፍና ያ ደግሞ ለሌላ ጊዜም ያነሳሳኛል ሌላ ጊዜም ሰዎችን እንድረዳ ስለሚያደርገኝ ብዙ ጊዜ ወደዛ እሄዳለሁኝ። ከዛ ውጪ ደግሞ ከፍተኛ ትምህርት ተቋም ላይም ሆነን እንሄድ ነበር እንደዚህ ብር አሰባስበን የእርዳታ ከከተማ ወጣ ያሉ ቦታዎች ላይ አጋዥ የሌላቸው ትልልቅ የእድሜ ባለጸጎች አሉ እዛ እንሄድና እርዳታ እናደርጋለን ተሰብስበን በአንድነት ያ ደግሞ በጣም ጥሩ ነው። ለኔ ከምንም ነገር ይልቅ አሁን እርዳታ ወይም በጎ አድራጎት ላይ ስንሰራ በጎ አድራጎት ላይ ስራ ላይ ስንሳተፍ የሰዎቹ ምላሽ ነው በቃ ትልቅ ነገር ላይሆን ይችላል። አንዳንዴ አሁን የበጎ አድራጎት ስራ በገንዘብ ብቻ ላይሆን ይችላል አንዳንዴ ለሰዎች ፍቅር መስጠት በስራ ማገዝም አንድ በጎ አድራጎት ነው። እና አሁን አንዳንዴ ሰው ትክክል ያልሆነ ነገር በጎ አድራጎት ሲባል በቃ ገንዘብ መስጠት ላይ ብቻ ነው ገንዘብ የሚሰጠው ደግሞ ሀብታም ነው ተብሎ ነው የሚታሰበው እና ይሄ ነገር ትክክል ነው ብዬ አላምንም ልክም አይደለም። እኔ አሁን ገንዘብ በሌለኝ ሰዓት ብዙ ጊዜ ሄደን ስራ እንሰራለን ስራ አሁን ይሄ መቄዶኒያም ሌሎች የእርዳታ ድርጅቶችም በጉልበት ብቻ አሁን አረጋውያንም ማገዝ በጣም ትልቅ ነገር ስለሆነ እንሄድ ነበር። ከልጆች ጋር ተሰብስበን ሄደን ስራ ሰርተን ከእነሱ ጋር ምግብ በልተን ያለንን ነገር አካፍለን ስንመጣ በጣም ውስጤ ደስ ይለኛል እና በቃ የአእምሮ ሰላም አለው እነሱን ነገር ስናደርግ ከምንም ይልቅ የአእምሮ ሰላም እናገኛለን ደስተኛ እንሆናለን። ለዛ እኔ ብዙ ጊዜ ጊዜ ሳገኝም ያን ነገር አደርጋለሁኝ አሁን ላይ ግን ያው ከስራ ጋር የተገናኘ ብዙ ቀን እረፍትም ስለማይኖረኝ በገንዘብ ነው ብዙ ጊዜ የምትሳተፈው ያው ገንዘብ በመስጠት በድርጅታችንም የገንዘብ ማሰባሰብ ይኖራል። አሁን ላይ ብዙም ባላስተባብርም ግን አሉ ያንን የሚያስተባብሩ ሰዎች ለእነሱ የብር ድጋፍ እናደርጋለን ከደሞዛችን ማለት ነው። በዛ መንቀድ ነው ሰዎችን የምንረዳው ያ ደግሞ ጥሩ ነው ብዬ አስባለሁኝ ባለን ነገር ሁሉ ለሌሎቹ ስናግዝ ያ ሰው ደስተኛ ይሆናል አንዳንዴ ደግሞ ከ ልጆች የሚረዱበት ተቋማትም አሉ። ድሮ እዛ እንሄድ ነበር እንደዚህ ባሎቻቸው የሞቱ ሴቶችና ልጆች የሚኖሩበት ሆፕ የሚባል የእርዳታ ድርጅት አለ ትንሽ ከከተማ ወጣ ብሎ ነው ከአዲስ አበባ ማለት ነው። እሱንም በትምህርት ቤት ጉዞ እናደርግ ነበር አዋጥተን ምግብ ሰርተን ከእነሱ ጋር ብዙ ብር ባንሰጥም ግን በዛ ሰዓት ፍቅርን ተካፍለን ስንመጣ የተለያዩ ነገሮችን ስናደርግ በጣም ነበር ደስ የሚለንና እንደዛ አደርጋለሁ

ወደ ስራ በሳቱ ትደርሻለሽ ወይ? የሚለውን ጥያቄ ለመመለስ አሁን እኔ በጧት ነው ወደ ስራ የምደርሰው ምክንያቱም የኛ ሰፈር ጣርፍጄ ከወጣሁኝ በጣም ስለሚዘጋጋ በሰአት መድረስ አልችልምና ለዛ በጣም በጠዋት ነው የምወጣው ሌላ መኪኖች ወጥተው መንገዱን ሳይዘጋጉ በፊት ለመድረስ ማለት ነው። እና በጣም ብጧት እወጣለሁኝ ከአንድ ሰዓት በፊት ነው ስራ ቦታ የምደርሰው ምክንያቱም ከዛ በኋላ ከወጣው መንገዱ ስለሚዘጋጋ እስከ ሶስት ሰዓትም አልደርስም ያንን እንትን ለማለት በጣም በጊዜ እወጣለሁ መንገድ ከመዘጋጋት በፊት ስለምወጣ በጊዜ ነው የምደርሰው። በጊዜ ገብቼ እንደውም አንዳንዴ በጣም ሰዓት ቀድሜ ስለምርገባ ቡና የሚጠጣ ቦታ ምናምን እየሄድኩኝ ሰዓት እንድደርስልኝ እትል እላለሁኝ አንዳንዴ የሆነ አጋጣሚዎች ተፈጥረው ካልሆኑ በስተቀር ስራ ቦታ ላረፍድም። እኛ ጋር ደግሞ በጣም ጥብቅ ነው ስራ ቦታ ላይ ማር ፈድ ስራ ላይ ካርፈድን ቅጣቱን ከፍተኛ ነው የሚሆነው በጣም ነው የምንቀጣው ለዛ ያንን እንትን ለማለት ላለመቅጣት በጊዜ ነው። የምንሄደው በጊዜ ስራዎችን ለመስራት እኔም ደግሞ አርፍጄ መግባት ደስ አይለኝም ያው መንገድ ላይ ሰዓት ሲቃጠል በጣም ስለሚያናደኝ አሁን ሁለት ሰዓት። ከዛ በላይ መንገድ ላይ አቃጥላለሁ ትንሽ አርፍጄ ከወጣሁ መንገድ ስለሚዘጋጋ ከዚህ በፊት ግን ከወጣሁ በአስር በሃያ ደቂቃ ነው የምደርሰው ከዛ ከደረሱኩ በኋላ ሌላ ሰዓቱ እስኪደርስ ድረስ የራሴን ስራ ብቻ ሰራሁ እቆያለሁ ማለት ነው። ለዛ በጊዜ ነው የምወጣው እንደውም በጠዋት ስለሚሄድ አንዳንዴ የቢሮ ቁልፉን ለኔ ጋር የሚያድርበት ጊዜ አለ ያው ቀድሜ ስለምደርስ ማለት ነው እኮ ሁሉም ቀድሜ ነው የምደርሰው። ለኔም ደግሞ ጥሩ ነው ብዬ አስባለሁኝ ያው ልምድ ስላደረኩኝ ስራ ቦታ ላይ ታታሪ ነኝ በስራ ያላረፍድም። ያ ደግሞ እኔም በጣም ደስ ይለኛል ያው ደስ ይለኛል ያን በማድረጌ ሀላፊዎች የሚደሰቱብኝ አለ እንደዛ ለሰአት ባለኝ ነገር ላይ እየተማርኩበትም ትምህርት ቤት ለሰአት ላይ ጥብቅ ነበር። ያው ሁለት ቀን ወይ ሶስት ቀን ካረፈድን ወላጅ ያስመጡን ነበር አስራ ሁለተኛ ክፍል አስርም ሆነን ማለት ነው። ትልቅ ሆነን ራሱ ወላጅ ያስበጡን ነበር ለዛ ቤት ደግሞ ወላጅ አምጪ ከተባልኩኝ በጣም ስለምትቀጣ አላረፍድም ነበር። ያው እየተማርኩበት ትምህርት ቤት በጣም ሰዓት ላይ ጥብቅ ነው ያለው መመሪያ ቅጣቱም ከባድ ስለሆነ አንዳንዴ ካረፈድን ወደ ቤቱ ላሊመልሱን ይችላሉ ወይም ደግሞ ሶስት ክፍለ ጊዜ ላይ ሊቀጡን ስለሚችሉ እኔ አላረፍድም ያው በዛ ልምድም ይወስደኛል ስራ ቦታማ አላረፍደው አርፍጄ መሄድ ደስ አይለኝምና። ስራ ቦታ በሰአት ነው የምደርሰው

መዘመር ትወዳለህ ወይ የሚለውን ጥያቄ? ያው መዘመር በጣም ነው የምወደው ብዙ ጊዜ እዘምራለሁ። ያው ድምፄ ጥሩ ባይሆንም ግን ያው አለመንፈሳዊ ነገር ድምጽ ማማራ አለማማር አይደለም ወሳኙ ዋናው ከልብ ነው ብዬ ስለማመን ያው ድምፄ ጥሩ ስላልሆነ መድረክ ላይ ወጥቼ አልዘምርም። ግን እንዲሁ ቤት ውስጥ ለራሴ ስቀመጥ ወይ ከቤተሰብ ጋር ወይ ደግሞ እንዲሁ ከጓደኞቼ ጋር ካለው ሰፈር ውስጥም ትምህርት ቤትም ግቢ እያለሁኝ እዘምራለሁ። ለራሴ በጣም ነው ደስ የሚለኝ መዝሙር በጣም እወዳለሁ። ያው አዳዲስ መዝሙር ሲመጣ ቀድሜ የማወርደው እኔ ነኝ። በጣም ነው ደስ የሚለኝ ከመዝሙር ጋር ብዙ ለብዙ ነገር ያው ፈጣሪን የምናመሰግንበት ነው። አንዳንድ ነገሮችንም ማርሳት የምንችለው በመዝሙር ነው። ያ መንፈሳችንን ያድስልናል መዝሙር ስንዘምር በጣም ደስ ይለኛል። እየዘመርኩኝ ሁሌም መዘመር አያስጠላኝም። የተለያዩ ስራዎችን እየሰራሁ ከጎን መዝሙር እከፍታለሁና በጣም ደስ ይለኛል

ምን ያህል ጊዜ ወደ ገበያ ትሄዳለህ ለሚለው ገበያ ያው አይነቱ ይለያያል። እቃ ለመግዛት ምናምን አሁን ሌላ የሆነ አትክልት ምናምን የሚገዛበት ቦታ እኔ ብዙም አልሄድም ያው ብዙ ጊዜ ስራዬ ቅዳሜም ጭምር ስለምሰራ እሁድ ቀን ብቻ ነው የማርፈው። ለዚያ ገበያ የሚሄዱት ቤተሰቦቼ ናቸው። አንዳንድ ቀን ግን እንደው ቅዳሜ ከሰአት ስራ የማልገባበት ጊዜ ከሆነ ከእናቴ ጋር ከስራ ስመለስ ደውዬ አብረን አብሬያት እገዛለሁኝ። ከዚያ ውጪ ግን ብዙም ልምዱ የለኝም የ እንትን ማለት የመስራት ማለት ነው የመግዛት ገበያ ላይ ጎበዝ አይደለሁም። ሂሳብ ላይ ደግሞ እሸወዳለሁኝ ይሄ ቋሚ ሂሳብ ያለበት ቦታ ካልሄድኩኝ እኔ ሰዎች ሚሉኝን ስለማምናቸው ዋጋ ሁሌ ተበላሽ ነው የሚሉኝ ልብስም ልገዛ ሲሄድ ጫማም ሊገዛም ሲሄድ ሁሌ እኔ አሁን በነገሩን ዋጋ ትክክለኛው ዋጋ ስለሚመስለኝ ገዛለሁኝ። ከዚያ ቤት ደግሞ እናቴ ትቆጣኛለሽ ለምን ይሄን ገበያ ላይ ሂሳብ ሳታጣር ገዛሽ ትለኛለሽ? ከዚያ እነ እሷ ልክ ናት እኔ አሁን አንድ እቃ ከገዛሁ በኋላ ሌላ ሌሎች ጓደኞቼ ደግሞ ተመሳሳይ እቃ እኔ ከገዛሁት በግማሽ ሊገዙ ይችላሉ። እኔ በቃ ሂሳብ ላይ መከራከርም ስለማልችል ባሉኝ እቃ ነው የምገዛው ሌሎች ግን ተከራክረው ሂሳቡን ካልቀነሱ ትተውት ነው የሚመለሱት ከሌላ ቦታ አፈላልገው ይገዛሉና። እኔ እሱ ላይ ሰነፍ ነኝ። እንደ ልምድ ባደርግ ጥሩ ነበር ያው እዚህ በእኛ ሀገር ላይ ብዙም ዋጋ ላይ ነጋዴዎች የማያቅ ሰው ካገኙ ብልጥ ናቸው በጣም ነው የሚያተርፉብን። ትክክለኛ ሂሳቡን አይነግሩንም እጥፍ አድርገው ግምት ጥሪ ይጠሩና እኔ መከራከር ስለማልችል ባሉኝ ሂሳብ እገዛለሁኝ። ያው ግን ምን ያክል ጊዜ ትሄጃለሽ የሚለውን ጥያቄ ለመመለስ። ያው በወር አንዴም ሁለቴም ልሄድ እችላለሁ ምናልባት ቅዳሜ ወደ ስራ ማልገባበት ቀን ከሆነ ወደ ገበያ ከእናቴ ጋር ሄደለሁኝ። ከዚያ ውጪ ግን ስራ ላይ ሰዓት የማይኖረኝ ቀን ከሆነ አልሄድም በወርም በወርም ላልሄድ እችላለሁ ማለት ነው። ግን ያው ለራሴ የሚያስፈልገኝ እቃ ብዙ ጊዜ እግረ መንገዴን ነው የምገዛው ለምሳሌ አሁን የሆነ ቅባት ቢያስፈልገኝ ደንበኛዬ አለ ከፋርማሲ እሱ የምገዛው ለዚያ እግረ መንገዴን ከስራ ስመለስ እገዛለሁኝ። ሌላ ልብስ የምገዛ ከሆነ አንድ ቀን ወስኜ ነው ወጥቼ የምገዛው እንጂ ልብስ በየእግረ መንገዱ አልገዛም ግን የሆነ ቀን ወስኜለት እሄዳለሁኝ ለመግዛት እዚያ ነው ምገዛው። ያው በየጊዜው ልብስ አልገዛም ከስንት አንዴ ስለምገዛ ብዙ ጊዜ አልሄድም ማለት ነው። ስለዚህ ገበያ በውር አንዴ ወይ ሁለቴ ነው የምሄደው። ያ ደግሞ ሰዓት መጠቀሜ ለኔ ጥሩ ነው ብዬ አስባለሁኝ አሁን ገበያ መሄድ ሰዓት ስለሚገድል ማለት ነው። ሩቅ ገበያ ምናምን መሄድ ብዙም ጥሩ ስላልሆነ በዚያ መንገድ ነው። ብዙ ጊዜ አልሄድም እንደዚያ ነው የማደርገው።

የክላውድ ማከመቻ ትጠቀማለህ ወይ? ለሚለው ጥያቄ አወን የክላውድ ማከመቻ እጠቀማለሁኝ። የክላውድ ማከማቻ እኔ የምጠቀመው የተለያዩ ፎቶ እና ቪዲዮዎችን ለማስቀመጥ ነው እና አንዳንድ መረጃ ደግሞ አስፈላጊ የሆነውን የትምህርት መረጃዎችን ምናልባት ከጠፉብኝም ብዬ ስለማስብ አስቀምጣለሁኝ ፎቶ ግን ሁሌም በክላውድ ነው የማስቀምጠው። ያው የምጠቀመው ደግሞ የጎግል ክላውድን እጠቀማለሁኝ እሱ ያው በነፃ ስለሚሰጠን በስልክ አስራ አምስት ጊጋ ባይት በነፃ ስለሚሰጠን ያንን ለመጠቀም ነው በጎግል ክላውድ ላይ የማስቀምጠው። ከዛ ፎቶዎችን አስቀምጣለሁ ማለት ነው።

ላፕቶፕ አለ ወይ ለሚለው ጥያቄ አሁን ላፕቶፕ አለኝ ያው ስራዬንም የምሰራው በላፕቶፕ ነው ቢሮ ውስጥም ቢሮ ውስጥ የቢሮ ኮምፒውተር አለ በሱ ነው የምጠቀመው ግን እቤት ከመጣው በኋላ ሜይቢ ያላልቁ ስራዎች አንዳንዴ ስለሚኖሩ እነዛን ስራዎች ቤት ውስጥ ባለ ላፕቶፕ ነው የምጠቀመው ያንን ተጠቅሜ ነው ስራዬን የምሰራው ብዙ ጊዜ ቤቴ ላይ በላፕቶፕ የምሰራው የራሴን የግል ስራ ነው እንጂ የቢሮ ስራ እዛው ነው ለ ጨርሼ የምመታው ምናልባት ግዴታ ማለቅ ያለበት ስራ ካለ ግን በላፕቶፔ እሰራለሁኝ ቤት ውስጥ ሆኜ ከዛ ውጪ ግን ያሉትን ስራዎች ምንድነው? የማደርገው በ እንትን ነው የምሰራው። የራሴን በተለያዩ ደንበኞች የምሰራቸው ስራዎች አሉ የተለያዩ መተግበሪያዎችን እሰራለሁ። ከዛ ውጪ ደግሞ የድረ ገጾችን እሰራላችኋለሁ ለተለያዩ ድርጅቶች የኛ ደንበኞችም ከሆኑት ጋር በስራ ምክንያት የተዋወቅኳቸው አሉ የተለያዩ ድርጅቶች ለነሱ የተለያዩ እንትኖችን የምሰራው በራሴ ላፕቶፕ ነው። ያው እዛ የምሰራበት መስሪያ ቤት የግል ስራ ብዙም ስንሰራ ስለማይወዱ ከስራ ከተመለስኩኝ በኋላ የራሴን የግል ስራ በላፕቶፕ እሰራለሁኝ። በላፕቶፕ ደግሞ የተለያዩ ማህበራዊ ሚዲያ ላይ ማጋራቸው ነገሮች አሉ የተለያዩ ቪዲዮዎችን አጋራለሁ እሱንም ኤዲት ማደርገው ላፕቶፔን ተጠቅሜ ነው። በስልኬም ኤዲት አደርጋለሁ ወይም ረጃጅም መልቀቅ ከፈለኩኝ በስልክ ላይ ትንሽ ሰዓት ስለሚወስድብኝ በላፕቶፕ ነው እሱንም ኤዲት የማደርገው ከዛ ደግሞ የተለያዩ ስራዎችንም ደግሞ ለመስራት ከስልክ በስልክ እሰራለሁ ግን የበለጠ የሚያፍጥነኝ ላፕቶፕ ስለሆነ በላፕቶፕ እሰራለሁኝ። ያው ላፕቶፕ ጥሩ ነገር ነው አሁንም ደግሞ የትንሽ የኔ ፍጥነቷ እየቀነሰ ስለሆነ ያው ለመቀየር እያሰብኩኝ ነው። ላፕቶፕ ካልፈጠነ ስራ ላይ ትንሽ ስታክ ያደርጋል ያ ደግሞ እየቆመ የሚያስቸግርበት ሰዓት ላይ ስራ ላይ የሰራሁትንም እንትን ላይል ስለሚችል አሁን ለመቀየር እያሰብኩኝ ነው። እስካሁን ግን ብዙ ጊዜ አሁን ያለኝን ላፕቶፕ ብዙ ረጅም አመጥ ኤች ፒ ነች ብዙ ጊዜ ተጠቅሜያታለሁ አሪፍ ናት ያው እስካሁን ብዙ ክብደትም የላትም። ኢንቿም ትንሽ ስለሆንች የፈለኩበት ቦታ ይዣት መዞር እችላለሁ ከአንድ ቦታ ወደ ሌላ ቦታ ይዣት እዞራለሁኝ ከዛ ውጪ ግን ከአንድ ቦታ ወደ ሌላ ቦታ ይዣት በምዞርበት ጊዜ እንትን እላለሁኝ በቃ ስለማትከብደኝ እንደፈለኩኝ እገለገልባታለሁ ማለት ነው። ያ ነገር አንዳንዴ ላፕቶፑን ብዙ ነገሮች ውስጥ እኔ እንደ ለኔ መስፈርት የመጀመሪያው ላፕቶፕ ኢንቹ ትንሽ ሲሆንልኝ ነው ደስ የሚለኝ ምክንያቱም ከአንድ ቦታ ወደ ሌላ ቦታ እየሄድኩኝ የምሰራበት ጊዜ አሁን አንዳንዴ ሌላ ቤትም ልሄድ እችላለሁ። ዘመድ ጋም ስሄድ ይዤ ለመሄድ አይከብደኝም ትንሽ ላፕቶፕ ከሆነ ትልልቅ ሲሆን ግን ስል ለማጓጓዝ ስለማይመች ለስራ ብዙም አይመችም ለዛ። እኔ በጣም የምወደው ትንንሽ ላፕቶፖችን እና አሁን እኔ ለመግዛት ራሱ በትልቅ መስፈርት የኔ መስፈርት የመጀመሪያው አነስ ያለች እንድትሆን ነው። ከዛ ደግሞ ከእኔ ስራ ጋር የሚሄድ የተለያዩ ዌብሳይቶችን የተለያዩ መተግበሪያዎችን ለማበልጸግ የሚያግዙኝን አይነት ነው መግዛት የምፈልገው። የሁላችንም እንደየስራችን ብንገዛ አሪፍ ነው ብዬ አስባለሁ አንዳንድ ሰው በቃ ምንም መስፈርት የለውም ዝም ብሎ ብቻ ስላየሁ ከዋጋውን አይቶ ነው የምገዛው እኔ ግን ልክ ነው ብዬ አላስብም። ለሁላችንም እንደየስራችን መምረጥ አለብን በደንብ አይተን ነው መግዛት ያለብን ከእኛ ስራ ጋር የሚሄደው ማለት ነው። እና አንዳንዴ ደግሞ እኔ ያው ላፕቶፕ ስገዛ ሌላው የማየው የባትሪውንም ቼክ አደርጋለሁ የሚቆይ ከሆነ ምክንያቱም አንዳንዶቹ ምንም ባትሪ ረጅም ሰዓት አይቆይም እንደዛ ሲሆን ደግሞ ሰክቼ ስሰራ በጣም ስለሚግል ስራ ስሰራ ይረብሸኛል ሙቀቱ ያ ሙቀት ወደ እኔም ስለሚተላለፍ ደስ አይለኝም። እንደዛ የሆነ አሁን አሁን ያለው ላፕቶፕ የቆየም ሆኖ ግን ቻርጀሯ በጣም ጥሩ ነው ባትሪው ይቆይልኛል እስከ ሰባት እስከ ስምንት ሰዓት ድረስ ይቆይልኛል። ከዛ ነቅዬ ረጅም ሰዓት ከነቀልኩት በኋላ መጠቀም እችላለሁ ማለት ነው። ያ ያ ነገር ለኔ ልስራዬ በጣም ጥሩ ሆኗል ማለት ነው። በጣም ነው የምወደው ከዛ ነገር አንፃር በጣም አሪፍ ናት

ቤትህን ምንያህል ጊዜ ታጸዳዋለህ? የሚለውን ጥያቄ ለመመለስ ያው ቤቴን የማጸዳው በየቀኑ ጠዋት ጠዋት ስወጣ ብዙም ባልሆን ባይሆን ከላይ ከላይ አጸዳቸዋለሁ። አልጋ ማንጠፍ እቃዎችን የተጠቀምኩባቸውን እቃዎች አነሳስቼ ነው የምወጣው በየቀኑ ሲሆን ማለት ነው። ከዛ ውጪ ግን በ ምናልባት በወር በሳምንት በሳምንት ነው ሌላ ጊዜ የማጸዳው ሙሉ እቃ አንስቼ ቁምሳጥኔንም ጭምር በሳምንት አንዴ ወይ በሁለት ሳምንት በደንብ አጸዳለሁኝ ቁም ሳጥኔን። ሲዝረከረክ ሳይ ደስ አይለኝም። ክፍሌም ሲዝረከረክ ደስ ስለማይለኝ እቃዎቹን እያነሳሳሁ እነሱን የማጸዳው በሳምንት አንዴ ነው። ግን ከላይ ከላይ ሁሌም አጸዳለሁኝ። ስራ ከመውጣቴ በፊት የቆሸሹ እቃዎች ካሉ አነሳሳለሁኝ። የቆሸሸ ነገር የተጠቀምኩባቸውን እቃዎች አልጋም ደግሞ ያው ስወጣ ጊዜ የሌለኝ ቀን እንኳን ቢሆን ከላይ ከላይ ሙሉውን ባይሆንም አጽድቼ ነው የምወጣው አነጣጥፌ እወጣለሁኝ። ከዛ ግን ሙሉውን ማጸዳው ከቁምሳጥን ጀምሮ ማለት ነው እሁድ እሁድ ወይ በሁለት ሳምንት እቃ ሙሉ ከቁም ሳጥን እያወጣሁኝ አጸዳለሁ። ከዛ ግድግዳ ላይ የተሰቃቀሉ ትንሽ ጌጣጌጦች አሉ። ክፍሌ ውስጥ እነሱንም አጸዳዳቸዋለሁ። እነሱን ያው በወር አንዴ ነው የማጸዳው ሁሌ አላጸዳም ብዙም አይቆሽሹም። ሰውም ስለማይደርስ ከዛ ውጪ መጋረጃ ደግሞ አንዳንድ ጊዜ ነው የማጸዳው። ሁሌ አላጸዳም። እሱን በሶስት ወርም አጸዳለሁኝ። በስድስት ወርም ላጸዳ እችላለሁ ብዙም አይቆሽሽም። የሚገባ ሰው ስለሌለ እንደዛ ነው የማደርገው። ምንጣፍ ምናምን አለ ክፍሌ ውስጥ ግን ያ ምንጣፉንም እንደ መጋረጃው ሁሌ አላጥብም። እሱ እንደውም በስድስት ወር ምናምን ነው የማጥበው መጋረጃ እንደውም አንዳንዴ በሶስት ወር ላጥብ እችላለሁ። ከዛ ውጪ ደግሞ ትንሽ መቀመጫዎች አሉ ክፍሌ ውስጥ። እነሱን ከስንት አንዴ ጠረግ ጠረግ አደርጋለሁ። ግን ማጠብ ስፈልግ እሱንም በሶስት ወር ወይ በአንድ ወር ነው የማጸዳው። ግን ጨርቆቹን ሁሌ አጥባለሁኝ። ጨርቅ አለው ሶፋው ክፍሌ ውስጥ ያለ ሶፋ ማለት ነው የራሱ ጨርቅ ስላለው እሱን ጨርቅ እያነሳው እንደ አንሶላ አጥቧቸዋለሁኝ። እሱ ከቆሸሸ ደስ ስለማይለኝ ከዛ ውጪ ግን ክፍሌን በየቀኑ ከላይ ከላይ አጸዳለሁኝ። ግን በደንብ ማጸዳው በሳምንት ወይ በሁለት ሳምንት አንዴ ነው የሚሆነው ማለት ነው። በዛ መንገድ ነው እንትን የምለው አንዳንዴ ደግሞ ስሆን እስከ ስራ እረፍት ተቀብዬ ግድግዳ ቀለም አስቀባለሁ። እሱን ለአዲስ አመት ነው ብዙ ጊዜ ቀለም የማስቀይ አያስቀይርም ራሱንም ቀለምም ቢሆን ስለሚቆሽሽ እሱን አጸዳለሁኝ ወይ በአመት ወይ ደግሞ በብዙ ጊዜ ለአዲስ አመት ነው። ቀለም የማስቀባው ያው በዛ መንገድ ነው የምሰራው ማለት ነው።

የስራ ምግባር ታከብራለህ ወይ የሚለውን ጥያቄ ለመመለስ አዎን የስራ ምግባር አከብራለሁኝ ያው ስራ ቦታ ላይ የተለያዩ ስነምግባሮች አሉ ያው ሰዓት ማክበር ሊሆን ይችላል ሀላፊዎቻችን ማክበር ሊሆን ይችላል እና የተቀመጡ የድርጅቱን ንብረት መከታተል ወይም መቆጣጠር ሊሆን ይችላል እነሱን ሁሉንም አከብራቸዋለሁ ምክንያቱም ትክክል ናቸው ብዬ ስለማስብ ትክክለኛ ህግ የሆኑትን ሁሉንም አከብራቸዋለሁኝ ለምሳሌ አንዱ የድርጅታችን ከፍተኛ አንድ ስነምግባር የምታስበው አለባበስ ነው ከበር ጀምሮ ይታያል አለባበሳችን ያው ለቢሮ የማይመጥን ልብስ ከለበስን ብዙም አናገኝም ቢሮ ውስጥ አይፈለግም እንደዚህ አይነት አለባበስ እንድንለብስ እና ያንንም አከብራለሁኝ አሁን ሙሉ ልብሴ ቢታይ የሆነ የተቀዳደደ ልብስ ሰውነት የሚያሳይ አጭር ልብሶችን አልለብስም ምክንያቱም ድርጅታችን ስለማይፈቅድ ማለት ነው ከዛ ከዛ ውጪ ያለ ደግሞ ሌላ የድርጅታችን ስነምግባር ይሄ የልብሱ ራሱ ለኔ በጣም ጠቅሞኛል ያን ማክበሬ ማለት ነው ምክንያቱም ያው ስርዓት ደስ ይላል እንደ ባህል መንቀሳቀስ አሁን ሌላ ቦታ ላይ ምንም አይነት ቢደረግ ማንም ትኩረት ላይሰጥ ይችላል ግን በእኛ ሀገር አሁን በጣም አጭር ወይ የተቀዳደደ ልብስ ብለብስ ሁሉም ሰው እይታው ዋና የለም የሚሆነውና ጥሩ ደግሞ ጥሩ አይደለም የሰው አይን ጥሩ ስላልሆነ ያን በድርጅት ሰበብም እኔ አሁን ለድርጅቱ የሚሆን አይነት ልብስ ነው የምገዛው ለመውጣት ስፈልግም እንደዛ ነው ለብሼ የምወጣውና ያ በመሆኑ በጣም ደስተኛ ነኝ በጣም ደስ ይለኛል የድርጅቱን ባህል በማክበሬ ማለት ነው ከዛ ውጪ ደግሞ ሌላ ለምሳሌ ሰዓት ማክበር አንዱ የስራ ስነምግባር ነው በስራ ቦታ ያለ ምግባር ነውና ሰዓት ማክበር ምንም አይጎዳኝም በቃ ሌላ ቀጠሮ ላይ ራሱ ቀድሜ ነው የምገኘው ድርጅቱ ላይ ስለለመድኩኝ ማለት ነው ያው በድርጅቱ ሰበብ ጥሩ ለምጃለሁኝ ያ ለኔ በጣም ጠቅሞኛል በጣም አስፈላጊ የሆነ ነገር ነው እና ያው የስራ ምግባር ከሁሉም የጠቀመኝ ስራ ሰዓት ማክበሬ ሌላ ቦታ ላይም ለሰአት ታማኝ እንደሆነ አድርጓል ደግሞ የቢሮ ንጽህና መጠበቅም አንዱ የስራ ቦታ ስነምግባር ነው እና ለዛ አሁን አንዳንዴ ያለ አስፈላጊ ቆሻሻዎችን እንድንጥል አይፈቀድም ግድግዳ እንድናቆሽሽ አይፈቀድም በቃ እሱ እሱ ነገር የራሴንም እንደራሴ ቤት ድርጅቱን እንዳያ አደርጓል ማለት ነው እሱ እሱ መኖሩ በጣም ለኔ ጠቅሞኛል ብዙ ነገር ተምሬበታለሁ ከዛ ሌላ ደግሞ አላስፈላጊ የሆኑ ንግግሮች መናገርም አይፈቀድም ሌሎችን የሚጎዳ ንግግር የሌሎችን ስሜት የሚጎዳ ንግግር መነጋገር አይቻልም አይፈቀድም ያም ለኔ ጠቅሞኛል ምክንያቱም ያው አንዳንዴ እንደ ቀልድ የምናወራው ነገር ሌሎችን ሊጎዳ ስለሚችል ያን ነገር ተጠንቅቄ እንድናገር የሰዎችን ስሜት የማይረብሽ ንግግር እንድናገር አግዞኛል ማለት ነው በዛ መንገድ ለኔ በጣም ብዙ ጥቅም አሳይቶኛል ያው በዛ ድርጅት መስራቴ ለዛ ነገሮች በጣም ጠቅሞኛል በጣም ደግሞ አሁንም ደስተኛ ነኝ እነዚህን ስነ ምግባሮች በማክበሬ እና ሌላው ምንድነው መቅረት ያለ ፍቃድ መቅረትም አይፈቀድልንም ያው አንድ ቀን መቅረት ካለብን ቀድመን ማሳወቅ አለብን ያ ደግሞ ካላስፈቀድን ያው ሀላፊያችን ጥሩ ምላሽ ስለማትሰጠን ቀድመናት የምንቀርበት አጋጣሚዎች ካለ የተለያዩ ቀድሞ የሆነ ዝግጅት ካለ ቀድመን ነው ለሷ የምናሳውቀው ከዛ እሷ ስትፈቅድልን ነው የምንቀረው ምክንያቱም አንዳንዴ አሁን ሳንነግራት ስንቀር ሁለትም ሶስትም ሶስት ሰውም ከድርጅቱ ስራ ከቀረ ብዙ ስራ ስለሚስተጓጎል ቀድመን እንድናሳውቅ እንደረጋለን ማለት ነው ያ ነገር ደግሞ በጣም ጠቅሞኛል ያ አሳውቄ ነው የምቀረው ያለምክንያት አልቀርም ማለት ነው ምክንያቱም ያው ለሷ ምክንያቴን ማስረጃም ማቅረብ ስላለብኝ የቀረሁበትን ያለምክንያት ከስራ አልቀረም ዝም ብዬ ስራ አስጠላኝ ብዬ አልቀረም ምክንያቱም ቀድሚያት ማሳወቅ ስላለብኝ አሁን ዛሬ ጠዋት ተነስቼ አረ ዛሬ ስራ መሄድ አስጠላኝ ብዬ መቅረት አልችልም ለሷ ካላሳወቅኩኝ ማለት ነው ለዛ ስራ እያስጠላኝም ቢሆን እሄዳለሁኝ ያ ያ ጠቅሞኛል አሁን አንዳንዴ አስጠላኝ ብዬ እንዳልቀር ማለት ነው።

ስልጠና ትወስዳለህ ወይ? የሚለውን ጥያቄ ለመመለስ አዎን ስልጠና ወስዳለሁኝ። ስልጠና የምወስደው ደግሞ በተለያዩ በመስሪያ ቤታችንም የተለያዩ ጊዜ ስልጠና በተለያየ ሰዓት ይመጣል። ያ ስልጠና ደግሞ ራሳችንን ክህሎታችንን እንድናሳድግ ስነምግባራችንን እንድናሳድግ ስለሚያግዘን ብዙ ጊዜ ስልጠና ሲኖር እሳተፋለሁኝ። አሁን አንዳንድ ሰው ስልጠና አይወድም ማለት። ያው ስልጠና ስንሰለጥን ረጅም ሰዓት መቀመጥ ስብሰባዎች ሊኖሩ ስለሚችሉ እሱን ነገር ስለማይወድ አንዳንድ ሰው እድል የስልጠና እድል ሲሰጠው ለሌላ ሰው ነው። የሚያስተላልፈው እኔ ግን እንደውም ለሌላ ሰው የመጣውንም እድል እኔ ገብቼ እሳተፋለሁኝ ስልጠና ላይ በጣም ነው የምወደው። ያው ስልጠና አንዳንዴ መስማት ብቻ ሳይሆን መተግበር ጥሩ ነው ብዬ አስባለሁኝ። ለዛ በተቻለኝ መጠን የሰለጠንኩትን ተግባር ላይ ለማድረግ እሞክራለሁ። ከዛ እንደበዛ መንገድ ነው የምሄደው ማለት ነው።

የስራ ግምገማ ታደርጋለህ ወይ ለሚለው ጥያቄ? አዎ የስራ ግምገማ አደርጋለሁኝ። የስራ ግምገማ የሌሎቹንም ከእኔ በታች ያሉ አሉ መስሪያ ቤታችን ማለት ነው። እነሱ የሰሩትን ስራ ይሰጣሉ ከዛ እኔ እገመግማለሁ ስራዎች ስራቸውን በየጊዜው መገምገም ባለብኝ ሰዓት ላይ ግምገማ ይኖራል። ያ ደግሞ ለሁላችንም እድገት ጥሩ ነው ብዬ አስባለሁ ምክንያቱም እኔም ሚገመግመኝ አካል አለ እኔ የሰራሁትን ከእነሱ የእነሱን ካየሁ በኋላ ሌሎቹም የኔን ስራ ይገመግማሉ። በዛ ሰዓት ያው እኔ በስርዓቱ ካልሰራሁ ስለሚያስጠይቀኝ በደንብ እገመግማለሁ ስራ ማለት ነው። እኔም የሰራሁትን ስራ በአንዴ አላሳልፍም በደንብ ደጋግሜ እገመግማለሁኝ። በጓደኞቼም አስገመግማለሁ ስራውን ከማሳለፌ በፊት ማለት ነው። ከዛ ጓደኞቼም የኔን ያዩልኛል እኔ ደግሞ የነሱን አይላቸዋለሁ በዛ መንገድ ነው ምንሰራው። ምክንያቱም አንዳንዴ ስራ ላይ ስንሰራ ድካም ስለሚኖር የተለያዩ ሁኔታዎች ስለሚፈጠሩ ስራዎች ላይ እንትን ላንል እንችላለን ስህተት ልንሰራ እንችላለን እና ያ ስህተት ሲፈጠር እኔ ምንድነው የማደርገው? በስህተቱ ደግሞ እንትን እላለሁኝ ማለት ነው። ስህተቱን ለማረም እሞክራለሁኝ። ያው ነገሮችን ላይ እራሴን ለማስተካከል እሞክራለሁ። ራሴን ካስተካከልኩኝ በኋላ በስራ ላይ እንትን እላለሁኝ። ግምገማ ላይ ሚ አሁን ሰዎች አንዳንዴ ሳይረዱ ሊገመግሙ ይችላሉ እኔ የሰራሁበት መንገድ ሌላ ሆኖ እነሱ ደግሞ በሌላ ነገር ተረድተው የኔን ስራ ሊያ ውድቅ ሊያረጉ ይችላሉ። ግን በዛ ሰዓት እኔ አልናደድም ላስረዳቸው እሞክራለሁ እኔ በሰራሁበትም መንገድ በዛ እንዳልሆነ በደንብ አስረዳቸዋለሁ ከዛ ካስረዳኋቸው በኋላ እነሱን ካሳመንኩኝ እሰየው ስራው ያልፋል። ካልሆነ ደግሞ እኔ በሀሳብ ካልተስማማን አንዳንዴ የነሱ የበላይ አካላት ስለሆነ የነሱ ሀሳብ ይሆናል ያ ነገር አንዳንዴ ደስ አይለኝም ግን ያው የስራ ሁኔታ ስለሆነ አንዳንዴ ያን ነገር እቀበላለሁኝ። ግን ግምገማ ላይ አንዳንድ አንዳንድ ነገር ሚፈጠረው እርስ በእርስ አለመግባባት ይኖራል እና ያኔ መረጋጋትን እመርጣለሁኝ ያው ብዙ ጊዜ ሰዎች ሳይረዱ ብዙ ነገር ሲያወሩ እኔ አልናደድባቸውም ዝም ብዬ ስራቸውን ግምገማውን ሀሳብ እቀበልና በኋላ ላይ ተረጋግቼ ላስረዳቸው እሞክራለሁኝ። ሌሎችም ደግሞ አንዳንዴ እኔም ደግሞ ማልረዳበት ጊዜ ይኖራል የሌሎችን ስገመግም እንዲሁ ስሜታዊ ሆኜ ላስከፋቸው እችላለሁ። በዛ ሰዓት እነሱ መ አሳማኝ ምክንያት ከሰጡ ልቀበላቸው እሞክራለሁ አንዳንዴ ደግሞ አለመስማማት ሲፈጠር በዛ ሰዓት ጸጥ እልና ካለፈ በኋላ እኔ ካጠፋሁኝ ይቅርታ እጠይቃለሁ። ምክንያቱም ከእኔ በታች ያሉ የስራ እንትን ቢሆኑም እነሱንም ማሳዘን ስለሌለብኝ እኔ ካጠፋሁኝ ይቅርታ ቅድም በዛ መንገድ አልተረዳሁትም ነበር የሚለውን ነገር አወራለሁኝ ያ ደግሞ ትክክል ነው ብዬ አስባለሁኝ። ምክንያቱም አንዳንዴ ነገሮችን ምንረዳበት መንገድ ልክ ላይሆን ይችላል ያው ሰው ነን። እንሳሳታለን በተሳሳትን ነገር የገመገምነው ልክ ከአንዳንዴ አንዳንዶቹ ስህተት እንደሆነ እንኳን እያወቁ ይቅርታ አይጠይቁም። ምክንያቱም በቃ የበላይ ስለሆኑ ለምን እራሳቸውን እንትን እንደማለት አይ ይሄን ነገር ተሳስቻለሁ ብል እነሱ ሙድ ይይዙብኛል ብለው እያወቁ እንደተሳሳቱ እያወቁ ጸጥ ይላሉ ግን ያ ልክ ነው ብዬ አላስብም። ሰው ነን ሁላችንም እንሳሳታለን። ዋናው ነገር ስህተታችንን አምነን ለቀጣዩ ማስተካከል ነው ብዬ ስለማምን እኔ ከተሳሳትኩኝ እነሱን ይቅርታ እጠይቃቸዋለሁኝ። የነሱ ስራ ትክክል እንደነበር እና እኔ የተረዳሁበት መንገድ ልክ እንዳልሆነ ለሌላ ጊዜ ደግሞ እንደዛ ከተሳሳትኩኝ እንዲያስ እንትን እንዲሉኝ አድርጌ አወራለሁ ማለት ነው

የምትወደው መተግበሪያ ምንድነው? የሚለውን ለመመለስ ብዙ መተግበሪያዎችን እወዳለሁኝ። ከዛ ውስጥ ደግሞ በጣም የምወደው መተግበሪያ እንትን ነው። የቲክቶክ መተግባሪያውን እወዳለሁኝ። በጣም አሪፍ ነው የተለያዩ ነገሮችን። ቀለል አድርጎ ነው ብዙ ነገር አሁን በማህበራዊ ሚዲያ በምንጠቀምበት ጊዜ። በቀላሉ መስራት እችላለሁኝ እንደፈለኩ እያደረኩ በራሱ ኤዲት የሚደረገውን ኤዲት እያደረኩኝ ሳውንድም ከሌላ መጠቀም ስለምችል እሱን እንትን እላለሁኝ። ቲክቶክ በደንብ እጠቀማለሁ። ከዛ ውጪ ደግሞ ሌላ የምወደው የመጽሐፍ ቅዱስ መተግበሪያዎች አሉ። እሱም ያው የሚጠቅመኝ ነው ብዬ ስለማስብ እጠቀማለሁኝ በጣም ነው የምወደው እሱን። ሌላ ብዙ መተግበሪያዎች ስልኬ ውስጥ አለ። እና ሁሉንም ሁሉንም እኔ አዳዲስ ሲመጣ ቶሎ ነው አፕዴት የማደርገው ምክንያቱም አፕዴት ካልተደረገ መተግበሪያዎቹ ፈጣን አይሆኑም። በዛ ሰዓት የምንፈልገውን አናገኝም አዲስ በተጨመረ ቁጥር ደግሞ ጥሩ። ያው ጥቅሙም እየበዛ ስለሚመጣ መተግበሪያዎቹን በደንብ እንትን እላለሁኝ። በደንብ እጠቀማቸዋለሁ ማለት ነው ያንን በደንብ ነው የምገለገልበት። ከዛ ውጪ እኔ ሌላ የምወደው መተገበሪያዎች ደግሞ አሉ በብዛት ያው ጥቅም ያለው ዝም ብዬ ድሮ የመዝናኛ ብቻ ነበር የምወደው። አሁን ደግሞ ያው ለኔ ጥቅም የሚሰጠኝን። ከስራዬ ጋር የሚገናኙት መተግበሪያዎች ነው እያወረድኩኝ ማየት የምፈልገው። ብዙ አይነት ጠቀሜታ ያላቸው መተግበሪያዎች አሉ። እኔ ያው በብዛት የምጠቀመው እሱን ነው ያ ደግሞ ትክክል ነው ብዬ አስባለሁኝ። ከዛ ውጪ ደግሞ ያለ መተግበሪያ ለምሳሌ የፎቶ ማስቀመጫ መተግበሪያ ራሱ። ጎግል ፎቶ ማለት ነው። እሱን በጣም ጠቃሚ ነው ምክንያቱም እኔ አሁን የቆዩ ፎቶዎቼን እሱ ላይ በክላውድ ከተቀመጠ በሱ መተግበሪያ የፈለኩ ሰዓት ላይ ስለማገኝ በጣም ደስ ይለኛል ማለት ነው።

የቀረ ምግብ ትበላለህ ወይ የሚለውን ጥያቄ ለመመለስ እኔ የቀረ ምግብ መመገብ አልወድም። የቀረ ምግብ የሚለውን ያው ቶሎ በአእምሮዬ የመጣልኝ ከምሳ እቃ የተረፈ ምግብ ወደሚለው ነው። እሱን ምግብ መመገብ ደስ አይለኝም ምክንያቱም ለጤንነት ጥሩ ስላልሆነ የተበከለ ምግብ ነው። ለጤንነት ደግሞ ምንም ጥቅም የለውም እሱን ምግብ መመገብ ብዬ ስለማስብ። እኔ ያን ምግብ አልመገብም። እርሱን ምግብ ምንድነው የማደርገው? እንትንእለዋለሁኝ በተለያየ ጊዜ ምንድነው መመገቡን አቆማለሁ ማለት ነው። ያንን ምግብ በዛ ነው የምጠቀመው። ከዛ ውጪ ደግሞ ባለው የተለያዩ ምግቦችን አደርጋለሁ ማለት ነውከተረፈ አልመገብም። በዛ ነው የማስኬደው። ያ ደግሞ ለጤንነት አሁን ብዙ ሰዎች ምግብ ከምንደፋ ይላ ያን ምግብ ይበላሉ ያ ምግብ ከበሉ በኋላ ታመው የበለጠ ይጎዳሉ ማለት ነው። ያ ምግብ በመብላታቸው ከዛ ይልቅ እኛ የምናደርገው የተረፈ ምግብ ሲኖር ለዶሮ ነው የምንሰጠው ዶሮ አለን ግቢያችን ውስጥ። የአንድ ከምሳ እቃ የተረፈው ምግብ የቀረ ምግብ እኛም በልተን የቀረው ምግብ። አሁን ስለለመደች የእሷ ምግቧ እንደውም ጥራጥሬ ሳይሆን ትራፊ ነው ብዙ ጊዜ የምትበላው ያ ከልጅነትም ስላስለመድናት። እሱን ነው የምትበላው ለዛ ሁሌ እንሰጣታለን ለሷ እሷ ናት ያንን የምትበላው። ለዛ ያው ከሰው አይተርፍም እሷ በደንብ ስለ በደንብ ትበላለሽ እንበትንላትና እሱን እየቆረጠ ነው የምትውለውና እሷ ስለምትበላው እኛ የቀረ ምግብ አንበላም። አንዳንዴ ደግሞ የቀረ ምግብ ሽታ ይኖረዋል ያው አንዳንዴ ሳህን ላይ ታፍኖ ስለሚውል ከምሳቅ የታፈነ ምግብ ስለሆነ ያን ምግብ እንትን እንዳለም ማለት ነው። ያንን ምግብ ሽታውም ጥሩ ስለማይሆን ለጤንነትም ስለማይስማማኝ እንትን አደርገዋለሁ እደፋዋለሁ ማለት ነው። ከዛ ዶሮዎቹ ይበላሉ። አንድ እንዴ ድመትም ትበላለች ያው ድመት ስጋ ነገር ካለው ለድመቷ ነው የምንሰጠው ድመቷ ደግሞ ያንን በደንብ አድርጋ ትበላለች። አንዳንዴ እንድትበላ የሆነ ስጋ ነገር ከላይ እርጅት አድርገን ምግብ ላይ አቀላቅለን ስንሰጥ በጣም ወዳው ትበላለች ማለት ነው። እና በዛ ነው እንትን የምንለው እንጂ እኛ ምግብ ከተበላ በኋላ የተረፈ ምግብ ብዙም አንጠቀምም። እንትን ነው የምናደርገው እንደፋዋለን እና እኔ እንደዛ ነው የማደርገው። በዛ መንገድ ነው ለጤንነቴ የምጠነቀቀው ማለት ነው። ካልሆነ ለጤንነት ጥሩ አይደለም የተረፈ ምግቧ የሚያቀረ ምግብ መመገብ ለጤንነት ያው ማንም አይመክርም ሀኪሞችም ቢሆኑ ያንን ምግብ እንዳትበዱ ነው። የሚሉት እና እንደዛ ነው እኔ የማስበው

ብዙ ሰነዶች ታዘጋጃለህ ወይ? ለሚለው ጥያቄ አሁን ብዙ ሰነድ አዘጋጃለሁኝ አዎ ብዛቱ ግን የምንወሰነው እንደየሥራው ነው የሚሆነው አንዳንድ ስራዎች ብዙ ሰነድ የሚያስፈልግ ስራ ሊኖር ይችላል በዛ ሰዓት ሰነዶቹን ብዛት ያላቸው ከሆነ በዛ መልክ ነው እንትን የምለው ብዛት የምፈልግ ከሆነ በብዛት አዘጋጃለሁኝ ግን በትንሽ ነገር ማስረዳት የምችል ነገር ከሆነ ግን አሳጥሬ ለማስቀመጥ እሞክራለሁኝ ግን ደግሞ ሰፋ ያለ መረጃ የማስቀምጥበት ሰነድ ከሆነ እንደአስፈላጊነቱ ዘርዘር አድርጌ ብዙ ሰነዶችን አዘጋጃለሁኝ አንዳንዴ እንደ አንዳንድ ሰነድ ስናዘጋጅ ያው ጥኩረት ማድረግ ያለብን ለተጠቃሚ ሆኖ ያንን ሰነድ የምጠቀመው ሰው በቀላሉ ቶሎ የሚረዳ ሰው ከሆነ በአጭሩ ብናስቀምጥም ችግር የለውም ግን አንዳንድ ሰው እኛ እንዳሰብነው ልክ ላይረዱልን ስለሚችሉ እኔ ምንድነው የማደርገው ሰፋ አድርጌ አስቀምጣለሁ ለሁሉም ግልጽ በሆነ መንገድ ማለት ነው ከዛ ያንን ያስቀመጥኩትን ደግሞ ሰዎቹ ከፈለጉት እንትን ይሉታል ምንድነው የሚያደርጉት ያንን ሰነድ እነሱ በሚያስፈልጋቸው መንገድ ይጠቀሙታል ማለት ነው ግን ያው ለሁሉም ትክክለኛ ሊሆን የምችለው ሰፋ ያለ ሀሳብ ያለበት ለሁሉም የሚያስረዳ አይነት ሰነዶችን ነው ለማዘጋጀት የምሞክረው ከዛ በዛ ሰነድ መሰረት ሰዎቹ እንዲጠቀሙ አደርጋለሁ ማለት ነው ካልሆነ ብዙም ጥሩ ላይሆን ይችላል ሰዎችን የሚያስረዳ አይነት ሰነድ ካልሆነ ልክ ላይሆን ስለሚችል ሰነዶቹን ብዙ አድርጌ ለማስቀመጥ እሞክራለሁኝ ያው ብዛቱንም ሰዎቹ እንዲረዱት አድርጌ አስቀምጣለሁ ከዛ ያንን ደግሞ ሰዎች በደንብ ይረዱታል ማለት ነው ከዛ ያንን ካደረኩኝ በኋላ ደግሞ እኔ ምንድነው ብዙ ጊዜ የማደርገው ነገር ሙሉ መረጃ እንዲሰጥ አደርጋለሁ በዛ ነው ሰነዶችን የማዘጋጀው ማለት ነው

ልብሶች በስርዓት የተቀመጡ ናቸው። ወይም የሚለውን ጥያቄ ለመመለስ አሁን ልብሶቼን በስርዓት ነው የማስቀምጠው። ያው አንዳንዴ ስራ ላይ ጊዜ በማይኖረኝ ሰዓት ብቻ ስራ ልብሶቼ በስነ ስርዓት ላይቀመጡ ይችላሉ። ከዛ ውጪ ግን ባለው እኔ ምንድነው የማደርገው? ሁሌ ቁም ሳጥንን በየሳምንቱ ወይ በአሥራ አምስት አስተካክላለሁኝ። ያው አንዳንዴ ቸኩዬ ሳወጣ የደረደርኩትን ልብስ ስለማበላሽ ሁሌ እኔ ምንድነው የማደርገው? ቀደም ብዬ ለማዘጋጀት እሞክራለሁኝ። ያው በችኮላ እንዳላወጣ ማለት ነው። ምንድነው? ነገ ጠዋት የምለብሰውን ዛሬ አሁን ቀስ ብዬ ከቁም ሰጠን ውስጥ ማጣት ከሆነ ቁም ሰጠን ውስጥ ያለው ልብስ አይዘረከረክም። ግን አንዳንዴ እንደው ወይ ከስራ ከተመለስኩ በኋላ ወይ ደግሞ የሆነ እንዳጋጠመኝ የሆነ ቦታ እንዲሄድ ከተጠራሁኝ በችኮላ ልወጣ ስለምችል በችኮላ ስወጣ እንትን አደርጋለሁኝ። ያንን በማደርግበት ሰዓት ብቻ እንትን እላለሁ ማለት ነው። አዝረከረከዋለሁ ያ የሚሆኑበት ሰዓት ነው። ደስተኛ ላልሆን የምችለው እና እንደዛ ስለሆነ እኔ ደግሞ ክፍሌ ሲዝረከረክ ስለማልወድ በዛ መንገድ ነው። የምሄደው ማለት ነው

በትምህርት ቤት የምትወደው ትምህርት ምን? ነበር የሚለውን ጥያቄ ለመመለስ ያው ተማሪ ሆኜ የምወደው ትምህርት የሂሳብ ትምህርት ነው የሂሳብ ትምህርት እና የፊዚክስ ትምህርት በጣም ነበር የምወደው። ያው ብዙ ሰው እነሱን ትምህርቶች እኔ ኬሚስትሪ ትምህርትም እወዳለሁ ግን በጣም የምወደው ከሁሉም አስበልጨ የሂሳብ ትምህርት ነው። ሂሳብ ትምህርት ላይ በጣም ጎበዝ ነኝ ብዙ ሰው ማስረዳትም እችላለሁ ፈጣን ነኝ ቶሎ ነው የምሰራው ሂሳብ የሂሳብ ትምህርቶችም ማለት ነው በጣም በፍጥነት እሰራለሁኝ። ከዛ በፍጥነት ከሰራሁ በኋላ ደግሞ በደንብ እላለሁ ማለት ነው ያንን ትምህርት በደንብ እከታተላለሁ ከተከታተልኩኝ በኋላ ምንድነው የማደርገው? ለሌሎች እንደውም በጣም ጎበዝ ስለነበርኩኝ ትዝ ይለኛል ወይ ዘጠኝ ወይ አስረኛ ክፍል ላይ ሆኜ አስተማሪ አንዳንድ ክፍለ ጊዜ በሳምንት ይፈቅድልኝ ነበር ተማሪዎችን እንዳስተምር ማለት ነው። አርባ አርብ ጥያቄ የመስራት ጊዜ እየኖረን ነበር። እና በዛ ላይ እኔ ምንድነው የማደርገው ተማሪዎችን አስጠናቸዋለሁኝ አርብ አርብ ክፍለ ጊዜ ይሰጠኝ ነበር በሂሳብ ትምህርት በጣም ጎበዝ ነበርኩኝ። ያው በባች ሰቃይ ነው ምሆነው እኔ ከመቶ በላይ ነው የማመጣው ሙሉን ቦነስም ጥያቄ ጭምር ስለምሰራ በጣም ጎበዝ ስለነበርኩኝ። ተማሪወችን ወጥቼ አስጠና ነበር በተለይ ይሄ የብሄራዊ ፈተና ያለበት ጊዜ ላይ ምናምን አስተማሪያችን የሚቀርም ከሆነ ነገ ስለማልመጣ የእኔን ክፍለ ጊዜ አስተምሪ በጣም ስለሚተማመንብኝ አስተምር። ነበርና በጣም እወዳለሁ ሂሳብ ትምህርት

እህል መፍጨት ታውቃለህ ወይ ለሚለው ጥያቄ? እህል መፍጨት ያው እኛ እህል አንፈጭም ከተማ ውስጥ ስለሆነ የምንጠቀመው ዘመናዊ ወፍጮ ቤቶችን ነው የምንጠቀመው በዘመናዊ ወፍጮ ቤት ነው እህል የምናስፈጨው ለዛ በእጅ ፈጭቼ አላውቅም። ግን ወደ ክፍለ ሀገር ስሄድ አሁን ሳይሆን ድሮ አያቴ በጣም ሳታረጅ በፊት እሷ ብዙም በወፍጮ የተፈጨ እህል አትወድም ምግብም የምታበስለው በራሷ እጅ ፈጭታ ነው በባህላዊ ወፍጮ ማለት ነው። በባህላዊ ወፍጮ ከፈጨችው በኋላ እህሉን ትጠቀማለሽ ማለት ነው። የተለያየ ነገር ትሰራበታለች አምባሻም ዳቦም በራሷ እጅ ፈጭታ እሱን ነው የምትወደው እሷ ስትፈጭ አይቸ አውቃለሁኝ። አሁን ደግሞ እድሜዋም እያረጀ ሲመጣ ቆሎ መብላት ስለማትችል በባህላዊ ወፍጮ ነው ፈጭታ የምትበላው። ቆሎ መብላት ሲያምራት ቆሎ ትቆላና ከዛ ትፈጨዋለች ግን አሁን እህል ብዙ ስለሚሆን ያንን ሁሉ መፍጨት ስለማትችል እሷም ወፍጮ ቤት ነው የምትሄደው። ግን እኔ እሷ ስትፈጭ አይቼ አውቃለሁኝ አንዳንዴ አግዣት አውቃለሁ የበሰለ ሲሆን ጥሬውን ሲሆን አልችልም በጣም ጉልበት ይፈልጋል። ግን የበሰለውን ብስሉን ሲሆን ደግሞ እኔ በደንብ እንትን ብዬበታለሁ ተጠቅሜ ፈጭቼላታለሁ አውቃለሁኝ። ትንሽ ይከብዳል ያው እሷ እየሳቀችብኝ ነው እኔ የምፈጨው እኔ ስሞክር እሷ ትሰቅብኛለች ምክንያቱም እንደሷ ስለማልችል ማለት ነው እንደሷ አድርጌ መፍጨት ስለማልችል እሷ ትሰቅብኝ ነበር። በዛ መንገድ ነው እህል እሷ ስትፈጭ አይቻለሁ። ከዛ ውጪ ደግሞ እኔ አልሞከርኩኝም። እህል መፍጨት እህል መፍጨት እሷ ስትፈጭ ብቻ ነው ያየሁት። ከዛ ውጪ እኔ አልሞከርኩም። ግን ያው ከተሞከረ ቀላል ነገር ይመስለኛል። መሞከር ጥሩ ስለሆነ እሷ ስትፈጭ አይቻለሁ ማለት ነው

በበጋ ወቅት ምን ታደርጋለህ? የሚለውን ጥያቄ ለመመለስ እኔ በበጋ ወቅት ብዙ ጊዜ የማደርገው ተማሪ ሆኜ ያው ትምህርት ስለሆነ ትምህርት ቤት ውስጥ ነው የምሆነው ሙሉ በጋውን ያው የኛ መስከረም ላይ ይጀመርና እስከ ሰኔ ድረስ በኢትዮጵያ ማለት ነው ለአስር ወር ነው የምንማረው ለአስር ወር ስለምንማር አስርውንም ወር በትምህርት ነው የምናሳልፈው። ከዛ ውጪ ግን ያው ስራ አለም ላይ ከሆንኩኝ ቦኋላ የተለየ በጋ ላይ የማደርገው ነገር የለም። ብዙ ጊዜ በስራ ነው የማሳልፈው ግን በጋ ላይ ሲሆን አንዳንዴ እረፍት እወስዳለሁኝ የስራ እረፍት እወስዳለሁኝ የስራ እረፍት ስወስድ በስራ አለም ላይ አንትን እላለሁ እረፍት ወስጄ የተለያዩ መዝናኞችን እሄዳለሁ ማለት ነው በጋ ላይ ሲሆን

በቀን ስንት ሰዓት ስልክ ትጠቀማለህ? የሚለውን ጥያቄ ለመመለስ በቀን ላይ እኔ የምጠቀመው ሰዓት ያው ገደብ የለውም ያ ማለት ጠዋት ከእንቅልፌ እንደተነሳሁኝ መንገድ ላይ የሚወስዱብኝ ሰዓት አለ ወደ መስሪያ ቤቴ እስክደርስ ማለት ነው። በዛ ሰዓት ብዙ ጊዜ ቀድሜ ማለቴ የተለያዩ የዩቲዩብ ቪዲዮዎችን አወርዳለሁኝ መንገድ ላይ ለመስማት ማለት ነው። ብዙ ጊዜ ፖድካስት መስማት በጣም ነው የምወደው እና ለዛ እሱን አውርጄ እሄድና መንገድ ላይ እየሰማሁ ነው የምሄደው ቢያንስ ስራ ቦታ በሌሊት ስለምወጣ እስከ ሁለት ሰዓት ድረስ ያው በአጭሩ በቀን ጠዋት ላይ ብቻ ለአንድ ሰዓት እጠቀማለሁ። ከአንድ ሰዓት ተኩል በላይ እጠቀማለሁ። ቁርስም እየበላሁ ቡናም እየጠጣሁኝ ፖድካስቶችን እሰማለሁ ያው ስለዚህ ሁለት ሰዓት እጠቀማለሁ ማለት ነው። ጠዋት ከዛ ምሳ ሰዓት አንድ ሰዓት አለኝ ምግብ እየበላሁ እጠቀማለሁ። እሰማለሁኝ አንድ ሰዓት ላይ ሙሉ ስልኬን ነው የምሰማው። ብዙ ጊዜ ያው ማህበራዊ ሚዲያ ብቻ አልጠቀምም። ቀድሜ ያወረድኳቸውን ነው የማዳምጠው እነሱን አዳምጣለሁ። ከዛ ግን ሶስት ሰዓት ሆነ ማለት ነው አሁን ስንደምረው ከዛ ከስራ ደግሞ ስመለስ መንገድ ላይ አንድ ሰዓት ይፈጅብኛል ወደ ቤቴ እስክደርስ ድረስ። አንድ ሰዓት ስለሚፈጅብኝ መንገድ ላይ ሙሉ እየሰማሁ ነው የምመጣው። ከዛ አሁን ስንደምር አራት ሰዓት ሆነ ማለት ነው ከዛ እራት እስክበላ ከቤተሰብ ጋር ስለሆነ ስልኬን አልጠቀምም በዛ ሰዓት አስቀምጣለሁ። ስራ ላይም ቀን ስራ ላይ ስሆን አልጠቀምም አስቀምጣለሁኝ ከዛ መንገድ ላይ ከተጠቀምኩ በኋላ እራት ከበላን በኋላ ወይ እስከ ሁለት ሰዓት ከቤተሰቦቼ ጋር እቆያለሁ ከዛ ከዛ ከሁለት ሰዓት እስክተኛ ሰዓት ወይ እስከ አራትም ልቆይ እችላለሁ። እንደየቀኑ ሶስት ተኩልም በብዛት ግን እስከ አራት እቆያለሁ። ያ ማለት ሁለት ሰዓት እጠቀማለሁ ማለት ነው አጠቃላይ ስንደምረው ወደ ስድስት ሰዓት አካባቢ ስልኬን እጠቀማለሁ። ያው ብዙ ሰአቴን ይገላል። ስንደምረው እንዲሁ ስጠቀም ያን ሁሉ ሰዓት ምጠቀም አይመስለኝም ነበር። አሁን ግን ስደምረው ረጅም ሰዓት እጠቀማለሁ ማለት ነው።

ዋይፋይ ትጠቀማለህ ወይ? የሚለውን ጥያቄ ለመመለስ አዎ እኔ ዋይፋይ እጠቀማለሁኝ። ያው ቤት ውስጥም ስሆን ስራዎችን የምሰራው በዋይፋይ ነው። ኢንተርኔት በሞባይል ዳታ አልጠቀምም። ምክንያቱም በጣም ወድነው እሱን መሙላት። አንዳንዴ ደግሞ እንደ ዋይፋይ አይፈጥንልኝም። የኛ ቤት ዋይፋይ የገመድ ዋይፋይ ነው። የገመድ ስለሆነ በጣም ፈጣን ነው የሚሆነው። በሱ ነው የምጠቀመው። እሱን ከተጠቀምኩኝ በኋላ ደግሞ አንዳንዴ መብራት ሲጠፋ ብቻ ነው ዋይፋይ ሳልጠቀም በዳታ የምጠቀመው። መብራት ከጠፋ ፓኬጅ እሞላና እጠቀማለሁኝ። ከዛ ውጪ ግን ቤት ውስጥ መብራት ካለ በዋይፋይ ነው የምጠቀመው። ስራ ቦታ ላይም ስንሆን የድርጅቱ ዋይፋይ አለ። ለስራችን የሚፈቀድ በጣም ፈጣን ነው፤ ጥሩ ነው። ለሁላችን አይነገርም። ያው እንደ ስራችን በየቢሮ በየቢሮ ስላለ በዛ የተወሰነ ሰው ብቻ ነው በዛ ፓስወርድ የሚጠቀመው። ለዛ በጣም ፈጣን ነው የሚሆነው። እሱን ስራ ቦታ ላይ ስሆን እሱን እጠቀማለሁ ማለት ነው። እሱን በተጠቀሜ ነው ስራ የምሰራው። ያ ለስራ ፈጣን ስለሆነ የድርጅቱን ዋይፋይ ነው የምጠቀመው። ያንን ከተጠቀምኩኝ በኋላ ያን ስለለመድኩኝ ፍጥነቱን በዳታ ስጠቀም አይፈጥንልኝም። የሞባይል ዳታ ትንሽ አይፈጥንም። በተለይ እኛ ሰፈር ላይ አይፈጥንም። ስራ ቦታ እንኳን ይሻላል። በዛ መንገድ ነው እንትን የምለው። ብዙ ጊዜ ዋይፋይ ስለለመድኩኝ የዳታ ደግሞ ብዙ ብር ስለሚቆጥር በዳታ አልጠቀምም። ብሩ ስለሚቆጥር ያናድደኛል። በዋይፋይ ግን ስራም ለመስራት ያፈጥነኛል። ብርም ደግሞ በወር አንዴ ነው የምንከፍለው። ለሙሉ ቤተሰብ ትንሽ ነው የምንከፍለው። ግን አሁን በዳታ ከሆነ እኛ ሙሉ ወር የምንጠቀመው በሁለት ቀን በዳታ ልጨርስ እችላለሁ መብራት ከሌለ። እና ለዛ እኔ ሁል ጊዜ ዋይፋይ ነው የምጠቀመው። ትንሽ ሆኜ ተማሪ ሆኜ እንኳን ግቢም እያለው በተለያዩ ቦታ ዋይፋይ የምሰራባቸው ቦታዎች አሉ። የተለያዩ የሴቶች ላይብረሪ አለ። ብዙ የሴቶች ለሴቶች የተለየ በተለየ መንገድ የሚዘጋጁ ዋይፋዮች አሉ። እነሱ በጣም ፈጣን ናቸው። እሱን እየተጠቀምኩኝ ነበር ስራ የምሰራውም ለመማርም የተለያዩ አስፈላጊ የሆኑ የትምህርታዊ ነገሮችን በዋይፋይ ተጠቅሜ ነው የማወርደው። ካልሆነ በጣም ብዙ ሜጋባይት ስለሆነ በተማሪ አቅም ስለሚከብደኝ የዛኔ አውርጄ እጠቀማለሁኝ በዋይፋይ ማለት ነው ስራም ከጀመርኩ በኋላ ሁሌ የቤት ውስጥም ስሆን የቤት እጠቀማለሁ። ወደ መስሪያ ቤትም ስሄድ የመስሪያ ቤት ስለምጠቀም ብዙም ለኢንተርኔት ወጪ አላወጣም። አንዳንዴ እንደውም መንገድ ላይ ዋይፋይ ስለማይኖር እኔ ምንድነው የማደርገው ቀድሜ ብዙ ጊዜ መንገድ ላይ ስሄድ ፖድካስት እየሰማሁ ነው መሄድ የምፈልገው። ምክንያቱም አይኔን ለዛ ሰዓት ትኩረት ወደ እይታ ወደ ሌላ ቦታ ከስልኬ ማራቅ ስላለብኝ ድምጽ ብቻ ለመስማት ማታ ላይ ፖድካስቶችን አውርጄ አድራለሁኝ። ኦዲዮ ነገር አውርድ አወርድና በዋይፋይ ቤት ውስጥ ማታ አውርጄ አድሬ ጠዋት እሱን እየሰማሁ ነው የምሄደው። ስለዚህ መንገድ ላይም ስሆን ምግብም ስበላ ከመስሪያ ቤት ውጪ ስለሆነ እነሱን ነገሮች ሳደርግ ዋይፋይ የለም መንገድ ላይ። ለዛ ቤት እኔ ግን ያወረድኩት ነገር ስላለ እሱን እየሰማሁኝ ስለመሄድ ሌላ ለኢንተርኔት የማወጣው ብር አይኖርም ማለት ነው። ዋይፋይ ብቻ ነው የማወርደው። ዋይፋይ እጠቀማለሁኝ። እሱ ነገር ደግሞ በጣም ጠቅሞኛል እኔ። በዛ መንገድ ተጠቅሜበታለሁ። ብዙ ጥቅም አግኝቼበታለሁ ማለት ነው። በዛ መንገድ ያው ውጤታማ ሆኛለሁኝ። ያ ያ መሆኑ ለኔ ብሬንም ይቆጥብልኛል። ፈጣንም ስለሆነ ጊዜ ይቆጥብልኛል። አንዳንዴ እንደዛ ካልሆነ ጊዜ ይቃጠላል። አንዳንድ ነገር አሁን በዳታ ሲሆን የሆነ ነገር ለማውረድም ለመጫንም በጣም ረጅም ሰዓት ነው የሚወስድብኝ በኢንተርኔት ሲሆን፤ በዳታ ማለት ነው። ለዛ እኔ ግን ዋይፋይ ስጠቀም በጣም ስለሚፈጥንልኝ ጊዜዬን መቆጠብ ችያለሁኝ። ገንዘቤንም ጊዜዬንም ቆጥቤያለሁ። ስለዚህ ዋይፋይ እጠቀማለሁ።

ምን አይነት ልብስ ትወዳለህ? የሚለውን ጥያቄ ለመመለስ እኔ የምወደው ልብስ ለኔ እረፍት የሚሰጠኝ ልብስ ሲሆን ነው በጣም ደስ ብሎኝ የምለብሰው አንዳንድ ልብሶች ውበት ብቻ ይሁኑና እረፍት የማይሰጡ ልብሶች አሉ እንደዛ አይነት ልብስ አልወድም። እኔ ያው መስሪያ ቤት ላይም ስለብስ ብዙ ሰውነቴን የማያሳይ ያልተገላለጠ ልብስ አድርጌ ነው የምሄደው ያን በማደርግበት ጊዜ አንድ የመስሪያ ቤት ህግን መጠበቅ ነው ሁለት ደግሞ የስራ የስራ ልብስም ስለሆነ አግባብ ያለው ያልተቀዳደደ ሰውነት የማያሳይ ልብሶችን ነው የማዘወትለው። ከዛ ደግሞ የዝግጅት ያለ ቀን የተለያዩ ወይ ሰርግ ወይ የሆኑ ፕሮግራም ያለ ጊዜ ከሆነ ግን ያው ለየት ያሉ ቀሚሶችን እለብሳለሁኝ ቀሚስ ያው ሌላ ጊዜ አለብስም ብዙም ለኔ እረፍት አይሰጠኝም። ስለማልወድ ሳይሆን ስራ ቦታ ላይ ብዙም አይመቸኝም ሱሪ ነው የማደርገው ሰፋፊ ሱሪዎችን እለብሳለሁኝ። እና ሰውነት ወጥር የሚያደርጉ ልብሶችን አልወድም። ድሮ ላይ ፋሽን ነበር በጣም እለብስ ነበር ግን አሁን ከሆነ ጊዜ በኋላ ቀርቷል ደግሞ ሰፋፊ ልብስ መልበስ ስንጀምር ጠባብ ሱሪዎችን በጣም ነው የሚያስጠሉ ምክንያቱም ሰውነታችንን እንደፈለግን ማንቀሳቀስ አንችልም እረፍት አይሰጠንም። ያንን ቀኑን ሙሉ ለብሰን ስንውል ማታ ላይ ስንመጣ በጣም ድካም ነው ሰውነታችን ይጨናነቃል ወገባችን በጣም ይዞን ስለሚሆን ለሰውነታችን እንደፈለግን ስለማናንቀሳቅስ ለጤንነታችንም ጥሩ ስላልሆነ። አሁን አሁን እነዛን ልብሶች አቆሚያቸዋለሁ ጠባብ ልብሶችን አሁን ላይ የለም አለብስም ለብሼም አላውቅም ትቻለሁኝ ስለብስ ራሱ ለኔ ያሳፍረኛል በቃ የሆነ ደስ አይለኝም ያንን ሱሪ ስለብስ። ግን በዛውም በጣም የማዘወትረው ሰፋፊ የጀንስ ሱሪዎችን አዘወትራለሁ። አንዳንዴ ደግሞ ሰፋፊ የሆኑ ጨርቅ ራሴ እያሰፋሁኝ እለብሳለሁ በራሴ እንትን ማለት ነው አስለክቼ ስለምለብስ በጣም ጥሩ ነው እነሱን ልብሶችም እወዳለሁኝ እረፍትም ስለሚሰጡኝ እወዳለሁ ያምራል

ጾም ተጾሚያለሽ ወይ የሚለውን ጥያቄ ለመመለስ አሁን ጾም ጾም አለውኝ። ያው የተለያዩ ጾም አለ በክርስቲያን የተለያዩ ጾሞች ይዘጋጃሉ። ያንን እጾማለው እኔ ግን ያው ጾም ሰዓት ላይ በጣም ትክክለኛ ነገር ነው ብዬ የማስበው። አንዳንዴ ሰው ምግብ መጾምን ብቻ ትክክለኛ ነገር አድርጎ ሊያስብ ይችላል ምግብ ብቻ የምንጾም ከሆነ ፈጣሪ በእኛ አይደሰትብንም። እኔ በራሴ እምነት ማለት ነው። አንዳንድ ሰው በቃ እምግብ ጾምና ብዙ ነገሮችን አይተውም። ብዙ ቦታ ላይ የማይሆኑ ፈጣሪ የማይወድ ቦታዎች ላይ ይገኛል እኔ ደግሞ ትክክል ነው ብዬ አላስብም። እኔ ጾም ላይ በምሆንበት ሰዓት ምግብ መተው ብቻ ሳይሆን እጸልያለሁኝ ከዛ ደግሞ ጥሩ ነገር አደርጋለሁ ሌሎች መርዳት ካለብኝ እረዳለሁ። ማገዝ ያለብኝ ቦታ እግዛለሁ። እንደዛ ነው የማሳልፈው ጾም ላይ ስሆን ጾም ላይ መሆን ምግብ ብቻ ነው ብዬ አላስብም። ብዙ ሰው ግን ምግብ ብቻ ስለጾመ እንደጾመ ያስባል። ግን እኔ ምግብ ብቻ ጾሜ ምላሴን የማላስተካክል ከሆነ ክፉ ነገር የማደርግ ከሆነ ትክክል ስላልሆነ እንደዛ አላደርግም

ቅሬታዎችን እንዴት ታስተናግዳለህ የሚለውን ጥያቄ? ለመመለስ እኔ አሁን ስራ ቦታ ላይ የሚያጋጥመኝን ቅሬታዎች የማስተናግደው ተረጋግቼ ነው። ያ ማለት መጀመሪያ ሰዎቹ ቅሬታ የሚያቀርቡበትን ነገር ለምን እንደሆነ እጠይቃቸዋለሁ ቅሬታቸው ምን እንደሆነ ልሰማቸው እሞክራለሁ። አንዳንዴ አንዳንድ ቅሬታዎች ትክክል ላይሆኑ እችላለሁ ምክንያቱም አንዳንድ ሰዎች ስሜታዊ ሆነው ሀሳባቸውን ሊናገሩ ስለሚችሉ ማለት ነው። ከዛ እንደዛ ስለሚሆን ስሜታዊ ሆነው ቢናገሩ ራሱ እኔ እንትን እላቸዋለሁኝ ልሰማቸው እሞክራለሁኝ። ከዛ ከሰማኋቸው በኋላ ደግሞ የነሱን ሀሳብ ተቀብዬ ቅሬታቸውን እቀበልና እነሱ ትክክል ከሆኑ ያን ስራዬ ላይ እኔ ማስተካከል ያለብኝን ነገር አስተካክላለሁኝ በቅሬታ መሰረት ማለት ነው። አንዳንዴ እኔም በስራዬ ትክክል ላልሆን ስለምችል። ከዛ ውጪ ግን ሰዎች ዝም ብለው ቅሬታ ካቀረቡ ትክክለኛ አንዳንድ ሰዎች አሁን ትክክል ያልሆነ ቅሬታ ሊያቀርቡብኝ ይችላሉ ያንን ነገር በሰአቱ ያው ከደንበኞች ከሆነ ከደንበኞች ጋር ላለመጣላት ዝም ብዬ በሰአቱ እሰማቸዋለሁኝ። ከዛ ከሰማኋቸው በኋላ ግን የነሱ ቅሬታ እነሱ ትክክል እንዳልሆኑ ለሚመለከተው አሁን አንዳንዴ ቅሬታ በሃላፊዎች ፊት ሰዎች ሊያቀርቡ ይችላሉ። ለዛ ለሀላፊ አስረዳለሁኝ እነሱ ትክክለኛ ነገር እንዳልተናገሩ ስሜታዊ ሆነው እንዳወሩ ለሀላፊ አስረዳና ያንን ቅሬታ አልቀበልም። ግን ትክክለኛ ቅሬታ ከሆነ ሁሌም ሰዎቹን እሰማቸዋለሁ ሁሌ ሰዎቹ የሚናገሩትን ነገር ማለት ነው። ከዛ ከተቀበልኩኝ በኋላ እንትን እላለሁኝ ለማስተካከል እሞክራለሁ ትክክል ካልሆነ ግን ያው እነሱ ትክክል ስለሆኑ ሳትረዳቸው ሊሰሙኝ ፈቃደኛ ካልሆኑ እተዋቸዋለሁ። ምክንያቱም አንዳንዴ ቅሬታ ወደ ግጥጭት ሊመራ ስለሚችል እተውና በራሴ መንገድ ለሀላፊ አስረዳለሁ በዛ መንገድ ነው ቅሬታዎችን የማስተናግደው ማለት ነው። ትክክለኛ ያልሆኑ ቅሬታዎችን ማስተናገደው በዛ መንገድ

የምትወደው ሽታ ምንድነው የሚለውን ጥያቄ ለመመለስ? እኔ ብዙ ጊዜ የምወደው ሽታ የተለያዩ የሽቶ በተለያዩ ነገር የሚዘጋጁ ሽቶዎች አሉ። እኔ እነሱን ሽቶዎች እወዳለሁኝ። ለምሳሌ አሁን ለኔ የምጠቀመው ሽቶ ቦዲ የሚባል ሽቶ አለ እሱን ነው በጣም የምጠቀመው። እሱ ካለቀብኝ ራሱ ደግሜ እሱ ያለበትን ነው በተለያዩ ማህበራዊ ሚዲያዎች ላይ እየፈለኩኝ እሄድና እሱን ገዝቼ ነው የምጠቀመው ምክንያቱም ሌላ ስጠቀም ብዙም ደስ አይለኝም። እና ብዙ ሰውም በዛ ሽታ ነው የሚያውቀኝ ያን ሽታ ነው የምጠቀመው። ከዛ ከሽቶ ውጪ ደግሞ እኔ የቡና ሽታም ደስ ይለኛል። በተለይ በቃ ቡና ሲቆላ ያለው ሽታ በጣም ነው የምወደው ሲቆላ ዝም ብዬ ምንም እሱ ካማራኝ ልቆላ እችላለሁኝ። እና እነሱን ሽታዎች እወዳለሁ

ሹራብ መስፋት ትቺያለሽ ወይ? የሚለውን ጥያቄ ለመመለስ እኔ አዎ ሹራብ መስፋት እችላለሁኝ ብዙም ያ ሁሌ ስራ ቦታ ላይ ስለመሆን ጊዜ አይኖረኝም። ሹራብ ለመስራት ግን ድሮ ኮሮና ላይ በነበርን ሰዓት እንሞክር ነበር ዝም ብለን ቤት ውስጥ እዛ ለምጃለሁኝ የተለያዩ በክር በዳንቴል የሚሰሩትን እሞክራለሁኝ። ያንን ደግሞ ሰርቼ ለራሴም እለብሳለሁ ለሰዎቹም ደግሞ በተለይ ሹራብ ነገሮችን ስጦታ ሰርቸም መስጠት በጣም ነው የምወደው። ምክንያቱም ሰው ራሳችን የሰራነውን ነገር ጥሩ ማስታወሻ ስለሚሆናቸው። ወይ ልደት ሲኖር ወይ የሆነ ዝግጅት ወይ ሰርግ ላይ እንደዚያን ነገሮች ላይ በተለይ ልደት ላይ። ለሰዎቹ ለህፃናትም ከሆኑ በእጄ ሹራብ በክር የሚሰራውን ሰርቼ እወስድላችኋለሁኝ ያንን ሰዎች በጣም ይወዱታል። ሁሌ ነው ሰዎች ያንን እያዩ የሚያደንቁኝ ሌሎችም ደግሞ እንድሰራላቸው ይጠይቁኛል። ጓደኞቼ ሰጥቻቸው እያዩ ማለት ነው። እኔ ደግሞ በዛ በጣም ነው ደስ የሚለኝ። እና ጊዜ ሳገኝ ነው አሁን ግን ያው ስራ ላይ ብዙ ጊዜ ጊዜ ስለማይኖረኝ ሹራብ ለመስፋት። ብዙም አልሰራም ግን መስራት እችላለሁኝ። አሁን ላይ በተለያዩ ማህበራዊ ሚዲያዎች ላይ ቪዲዮዎችን እያየሁኝ እለማመዳለሁ። ለራሴ አሁን ድሮ የሚሰራውና አሁን የሚሰራው በጣም ተቀይሯል ያው ጊዜ ባደገ ቁጥር ብዙ ማሻሻያዎች ይደረጋሉ። እና እያንዳንዱን የተሻሻለውን እኔ በራሴ እያየሁኝ እነሱን አስተካክላለሁ። ከዛ ሰርቼ ሞክርና ለራሴም ለሌሎችም እሰጣለሁ ማለት ነው።

የቤትህ ጣሪያ ምን የተሰራ ነው የሚለውን ጥያቄ ለመመለስ የኔ ቤት ጣራው በቆርቆሮ ነው የተሰራው ቆርቆሮው ደግሞ ቀይ ቀለም ተቀብቶበታል። ያው ያ ደግሞ የሚያገለግለው ቀይ ቀለም መቀባቱ። ትክክለኛ ቆርቆሮ ሙሉ ከተቀመጠ የሰው አይን ያሳምማል ምክንያቱም ሲንፀባረቅ ለሰው አይን ለጤንነት ጥሩ ስላልሆነ ነው ቀለም ያስቀባነው። በዛ ላይ ደግሞ ባዶ ከሆነ ቀለም ካልተቀባበት ቶሎ ነው የሚዝገው። ዝናብ ሲዘንብ ወይ አቧራም ሁሉም ነገር ሲደርስበት ቶሎ ዝጎ ከጥቅም ውጪ እንዳይሆን ብለን ነው ያንን ያደረግነው። ቀለም ያስቀባነው ማለት ነው። ሲመጣ ግን የሚያንፀባርቅ ከለር ቀለም ነበረው። ከዛ ያንን ደግሞ በቀይ ቀለም ቀየርነው ማለት ነው። ግን ብዙ ሰዎች እንደዚህ አድርገዋል የተለያየ አይነት ቀለም አረንጓዴም ይቀባሉ ቀይም በሚፈልጉት ቀለም ምክንያቱም ሲያንፀባርቅ ለሰው አይን ጥሩ ስላልሆነ እና ቶሎ ዝገትን ለመከላከል ቀለም ይደረግበታል። ያ ደግሞ በጣም ጠቃሚ ነው ጣራው እንዲጠነክር ብዙ እድሜ እንዲኖረው ያግዘዋል ማለት ነው። ያ ቀለም ብዙ ሰዎች ያንን ቀለም አሁን አብዛኛው በእኛ ሀገር ውስጥ ያሉ ጣራዎች ቀለም የተቀቡ ናቸው። ከዛ ደግሞ የቤታችን ከውስጥ ያለው ደግሞ የተለያዩ ጣራዎች ችፑድ ምናምን አላቸው። ሰዎች በጣውላም ይሰራል አሁን ግን ዘመናዊ ስለሆነ ብዙ ነገር በዘመናዊ መንገድ ነው የሚሰራው ሰዎች ግን በጣውላም ይሰራሉ። በተለያዩ ነገር ባህላዊ በሆነ በመዳበሪያም ይሰራሉ ብዙ ቀለም ባለው መዳበሪያ ወደ ገጠር ስንሄድ ማለት ነው። እኛ ግን በዘመናዊ ስላሰራነው እሱን ነገር አልተጠቀምንም። ግን ጣሪያዎች ጥሩ ናቸው። ፀሀይን ይከላከልልናል ዝናብም አሁን ጣራ ካፈሰሰ ቤት ውስጥ ግድግዳ ያበላሻል ዝናብ ወደ ዝናብ ወደ ቤት ይገባል ጣሪያዎቹ። ከተሰነጣጠቁ ግን ያ እንዳይሆን እኛ ሁሌ እናጣራለን አሁን ዝናብ የሚያስገባ ጣራ ከሆነ እናጣራለን። በምን ጋር እንደሚያፈስ ምክንያቱም ውሃ ወደ ቤት ከገባ ቤቱ ግድግዳው ቶሎ ስለሚፈርስ ቶሎ ስለሚያረጅ። እኛ በዛ ቶሎ ለመከላከል ቶሎ እናስተካክላለን ከቆየንበት እንዳይበላሽ ማለት ነው። በዛ መንገድ ነው እኛ የምንሰራው። ያ ሌላው ደግሞ እና አንዳንድ ሰዎች አሁን የቤታቸው ጣራ አሁን በእኛ ሀገር በተለያዩ በእንትን በባህላዊ መንገድ የሚሰሩ አሉ ለምሳሌ ይሄ። ከስንዴ የሚገኝ ተረፈ ምርት አለ በሱ ይሰራሉ ግን ያምራል አይቆይላቸውም

የምትወዱት ምግብ ምንድነው የሚለውን ጥያቄ ለመመለስ። እኔ በአብዛኛው የምጠላው ምግብ የለም። ግን ከሁሉም የምግብ አይነቶች አስበልጬ የምወደው። ከምግብ አይነቶች ዶሮ ወጥ እወዳለሁ። ዶሮ ወጥ የምወድበት ምክንያት አንደኛ ጣዕሙ እና ደግሞ የበርበሬ ወይም የማቃጠል መጠኑ ከፍተኛ ስለሆነ ነው። ምክንያቱም እኔ የሚያቃጥል ነገር በአብዛኛው እወዳለው። እናም ደግሞ የሀገራችን ወይም ደግሞ የኢትዮጵያ ባህላዊ ምግብም ስለሆነ እንዲሁም ለመስራት ብዙ ሂደቶችን አልፎ ወይም ደግሞ በጥንቃቄ የሚሰራ ምግብ ስለሆነ። እኔ የምወደው ምግብ እሱ ነው። እንዲሁም ከእሱ በተጨማሪ ደግሞ ፍራፍሬዎችን እወዳለሁ። ፍራፍሬ ለጤናም ጥሩ ስለሆነ እና ደግሞ ተፈጥሮአዊ ነገር ስለሆነ የተፈጥሮ ነገር ደግሞ በደንብ በጣም ስለምወድ ፍራፍሬዎችን እወዳለሁ። ከፍራፍሬዎች መካከል ደግሞ የምወደው አፕል ነው። አፕል ደግሞ የምወደው ጣፋጭ ነው እና ደግሞ ለጤናም ጥሩ ስለሆነ ነው። እና ከፍራፍሬ አይነቶች የምወደው እሱ ነው። ፍራፍሬና አትክልትም እወዳለሁ ለጤናም ጥሩ ስለሆነ ግን በጠቅላላ ከሁሉም የምግብ አይነት የምወደው የዶሮ ወጥ ነው ማለት ነው። እና ዶሮ ወጥ ከሁሉም የምግብ አይነት ምወደው ዶሮ ወጥን ነው

የምትወዱት እንስሳ ምንድነው የሚለውን ለመመለስ እኔ የምወደው እንስሳ ከቤት እንስሳዎች መካከል ውሻ ነው ውሻን ደግሞ የምወድበት ምክንያት ውሻ የተለያየ ወይም ደግሞ ለአሳዳጊ ታማኝ እንስሳ ስለሆነ ነው እንዲሁም ውሻ ለአሳዳጊው ታማኝና ቤትንም ስለሚጠብቅ ነው እና ደግሞ ውሻ ልጆችንም ይጠብቃል እንዲሁም እኔ ከስራ በምወጣበት ጊዜ ቤቴን በአብዛኛው ጊዜ የሚጠብቀው ውሻዬ ነው እና ውሻም ስለማሳድግ ነው እንዲሁም ድሮም ቤት ወይም ተማሪ እያለውም ውሻ ነበረን እና ውሻዬን በጣም እወድ ነበር እና ከውሻ ጋር አብሬም ስላደግኩኝ ከሁሉም እንስሳ የምወደው ውሻን ነው እንዲሁም ከውሻዎች መካከል ደግሞ ድንክ ውሻ እወዳለሁ ድንክ ውሻ ደግሞ የምወደው አጠር ብሎ አነስ ስለሚል ነው።

በመስመር ላይ ትማራለህ? የሚለውን ጥያቄ ለመመለስ በመስመር ላይ እማራለሁ አብዛኛው ጊዜዬን የማሳልፈው ስራ ቦታ ስለሆነ በአካል ተገኝቶ ለመማር ትንሽ ያዳግተኛል ስለዚህ አብዛኛው የምማረው በመስመር ላይ ነው በአካል ለመገኘት ስለማይመቸኝ ከስራ መልስ በምሽት ወይም በሙክ በማታ አጠር ያሉ ሰአቶችን በመስመር ላይ እማራለሁ ለረጅም ሰዓት ከሆነ የቀጣይ የስራ ቀኔን ላይ እንቅልፍ ስለሚያሳጣኝ ብዙም አልቆይም ግን በመስመር ላይ እማራለሁ እኔ ከህፃንነቴም ጀምሮ የመማር ፍላጎት ነበረኝ እንዲሁም ከሌሎች ህፃናት በተለየ ከልጅነቴ ጀምሮ የተለያዩ ትምህርቶችን እማር ነበር ለዛም አሁን በስራ ላይ ባለው ሰዓት የመማር ፍላጎቴን ለማዳበር ስለፈለኩኝ ካለኝ ፍላጎት የተነሳ በመስመር ላይ እማራለሁ

በምን ሰዓት ትተኛለህ? የሚለውን ጥያቄ ለመመለስ እኔ የምተኛው በጊዜ ነው ማለትም ስራ ስሰራ ለመንቃት እንዲመቸኝ ወይም ደግሞ በቀጣይ ቀን እንቅልፍ እንዳያስቸግረኝ ራስ ምታት እንዳያስቸግረኝ እንዲሁም ስራ ስሰራ ነቅቼ ለመስራት እንዲመቸኝ በጊዜ ነው የምተኛው ከስራ ከተመለስኩኝ ቦኋላ ትንሽ ካረፍኩኝ ቦኋላ ትንሽ በመስመር የምማራቸው ነገሮች አሉ ከዛም ቦኋላ እረፍት አድርጌ እራቴን በልቼ ከአንድ ከሰላሳ ደቂቃ ቦኋላ ምግቤ ከተፈጨ ቦኋላ አራት ሰዓት ላይ እተኛለው እኔ በጊዜ ነው የምተኛው። በጊዜም የምተኛው ቀጣይ ቀን ንቁ ለመሆን እንዲሁም ለጤናም በቀን ከሰባት እስከ ስምንት ሰዓት መተኛት ጠቃሚ ስለሆነ ስራ ለመሄድ በጊዜ እተኛለሁ የምስመር ትምህርቴን ከጨረስኩኝ ቦኋላ እራቴን በልቼ ብዙም አልቆይም አንዳንድ ጊዜ ደግሞ የእረፍት ቀኔ ሲደርስ አንዳንድ መጽሐፎችን እያነበብኩ እንዲሁም የተለያዩ ነገሮች ማህበራዊ ሚዲያ ላይ እየተመለከትኩኝ አንዳንድ ቀን እቆያለሁ ከዛም በእረፍት ቀኔ እተኛለው በጡዋት ስለማልነሳ አንዳንድ ቀን የእረፍት ቀኔ ላይ ትንሽ እቆያለው እስከ አምስት ሰዓት ልቆይ እችላለው። እና የእረፍት ሰዓቴ ላይ ስለሚመቸኝ የእረፍት ቀኔ ላይ እስከ አራት ሰዓት እቆያለሁ ለመተኛት።

ገንዘብ ትቆጥባለህ የሚለውን ጥያቄ ለመመለስ እኔ ገንዘብ እቆጥባለሁ። ገንዘብ የምቆጥበውም ከደሞዜ ላይ ስራ ሰርቼ ደሞዜ ሲመጣ ሙሉውን በአንድ ጊዜ አላጠፋም ከደሞዜ የተወሰነ ያህሉን እቆጥባለሁ። የሚያስፈልገኝን ከተጠቀምኩ በኋላ የቀረውን እቆጥባለሁ። የምቆጥበውም ምናልባት ወደፊት የተለያዩ አደጋዎች ወይም ደግሞ ድንገተኛ አደጋዎች ቢፈጠሩ የቆጠብኩት ገንዘብ ስለሚጠቅመኝ ነው። እንዲሁም ደግሞ ወይም የጤና እክል ወደፊት ላይ ቢያጋጥመኝ እና ደግሞ እቅዴንም ለማሳካት ወይም ደግሞ ስኬት ላይ ለመድረስ ገንዘብ እቆጥባለሁ። ወደፊት የራሴን የሆነ ነገር ለመስራት እቅድ ስላለኝ እሱ ለእቅድ ደግሞ ለማሳካት ገንዘብ እቆጥባለሁ። እናም ደግሞ ትልቅ ነገር አላማ አለኝ ለዛ አላማዬን ለማሳካት ደግሞ ገንዘብ እቆጥባለሁ። እና ደግሞ ወደፊት ትልቅ ቤት ለመስራት እቅድ አለኝ ለዛም ደግሞ ገንዘብ እቆጥባለሁ። ለዛ ካለኝ ደሞዝ ላይ እቆጥባለሁ እንዲሁ እንዲሁም ደግሞ በተመቸኝ አጋጣሚ የተለያዩ ነገሮችን ሰርቼ

እኔ የምወደው መጽሐፍ ምንድነው የሚለውን ጥያቄ ለመመለስ እኔ የምወደው መጽሐፍ የህይወት መንገድ የሚለው መጽሐፍ ነው። የህይወት መንገድ የሚለው መጽሐፍ የተጻፈው በመልካሙ ተፈራ ነው። የተጻፈው ሁለት ሺህ አስራ ሰባት ዓመተ ምህረት ነበር። እና የህይወት መንገድ የሚለውን መጽሐፍ ስለ ብዙ ነገሮች ያነሳል። እሱ ደግሞ ጽሁፉ የዳሰሰው ስለ ሃይማኖታዊ ነገር ነው። እና ደግሞ በሃይማኖቴ ክርስቲያን ነኝ። እና ስለ ሃይማኖቴ መሰረታዊ የሆኑ ነጥቦችን በሰፊና በማብራራት በሰፊው አብራርቷል። ለዛም ነው እሱን መጽሐፍ የወደድኩት። እናም ደግሞ የተለያዩ እያብራራ እንዲሁም የራሱን የሆነ ታዲያዎችን በመጨመር ከራስ ከራስ ህይወት ጋር በማገናኘት መጽሐፍ ቅዱስን ከላይ እስከታሽ ስላነሳሁ ነው የወደድኩት

ቀርከሃ በአካባቢው ያድጋል የሚለውን ጥያቄ ለመመለስ ቀርከሃ በአካባቢዬ አያድግም። እኔ ያለሁበት አካባቢ ትንሽ ከተማ ስለሆነ ከገጠር ራቅ ያለ ስለሆነ በአካባቢዬ ቀርከሃ አያድግም። እና ግን ድሮ ልጅ እያለሁ ለሆነ ጊዜ ያህል ከአያቴ ጋር ኖሬያለሁ። በአያቴ መንደር አካባቢ ደግሞ ቀርከሃ ያድጋል አያቴ የሚኖሩት ገጠራማ አካባቢ ስለሆነ። አያቴ በሚኖሩበት አካባቢ ቀርከሃ ያድጋል። ወደ ደቡብ አካባቢ ነው አያቴ የሚኖሩት። እና አያቴ በሚኖርበት አካባቢ ቀርከሃ ያድጋል። ግን እኔ በምኖርበት አካባቢ ቀርከሃ የለም። ምክንያቱም እኔ የምኖርበት ከተማ ነው። እና የእርሻ ቦታም ስለሌለ ቀርከሃ እኔ በምኖርበት አካባቢ ብዙም አያድግም።

ኮከቦችን መመልከት ትወዳለህ የሚለውን ጥያቄ ለመመለስ እኔ በበኩሌ ኮከቦችን መመልከት በጣም እወዳለሁ። ማለት እኔ በጣም የተፈጥሮ አድናቂ ነኝ በተፈጥሮዬ የተለያዩ ተፈጥሯዊ ነገሮችን እወዳለሁ እንደ ኮከብ እንደ ጨረቃ በጣም ያስደስተኛል። አዝኜ እንኳን ወይም ደግሞ አንዳንድ ጊዜ ትነሽ ሳዝን ኮከቦችን እና ጠረቃ ስመለከት ያዘንኩበት ነገር እረሳለሁ እና ኮከቦቹን በጣም ነው የምወደው። ኮከብ ሰማይ ጨረቃ እንዲሁም የተለያዩ የተፈጥሮ ነገሮችን እንደ ሜዳ የተለያዩ እንስሳዎች ግን ምናምን በጣም እወዳለሁ። እና የተለያየ ከማህበራዊ ሚዲያ ይልቅ ኮከብና ጨረቃ መመልከት ያስደስተኛል። እና ተፈጥሮአዊ የሆኑ ንገሮች ኮከብን ደግሞ የምወደው ምክንያት አንደኛ ተፈጥሮአዊ ነው እና ስመለከት ደስታን ይሰጠኛል። ማለት ራሴን ኮከብ በምመለከትበት ጊዜ የተናደድኩበትን ወይም ያዘንኩበትን ነገር እረሳለሁ እንዲሁም የተጨነኩበትን ነገር እረሳለሁ። እናም ብዙ ነገሮችን ያስረሳኛል ደስታን ስለሚሰጠኝ ጭንቀቴን እረሳለሁ። እናም ደግሞ ስለራሴም አስባለሁ ራሴን የማዳምጠው ደግሞ ኮከብና ጨረቃን ስመለከት ነው። በአብዛኛው እንዲሁም ከተፈጥሮ ጋር ስሆን ራሴን ለማዳመጥ ይመቸኛል። ለዛ ኮከቡና ጨረቃ መመልከት በጣም ያስደስተኛል። እና እንዲሁም ደግሞ ኮከብ ብዙና ሲታዩ ማራኪ ስለሆነ ነው የምወዳቸው ለዛ መመልከት በጣም ያስደስተኛል

ወደ ስራ አሞህ ትሄዳለህ የሚለውን ጥያቄ ለመመለስ? ወደ ስራ አሞኝ አንዳንድ ጊዜ እሄዳለሁ ማለትም በሽታው ቀለል ያለ በሽታ ከሆነ ወደ ስራ እሄዳለሁ። ለምሳሌ እንደ ጉንፋን እንደ ራስ ምታት የተለያዩ ቀለል ያሉ በሽታዎች ከሆኑ። ማስታገሻዎችን ወሰጄ እሄዳለሁ። ግን ያመመኝ በሽታ ከበድ ያለ ከሆነ ወይም ደግሞ። ከአቅሜ በላይ ከሆነ። አስፈቅጂ ወይም ደግሞ ደውዬ በመናገር ለሀላፊያችን እንደው ብዬ አስስፈቅድና እቀራለሁ። ግን በአብዛኛው ቀለል ያለ ህመም ከሆነ ማስታገሻዎችን ወስጄ እሄዳለሁ። ነገር ግን በሽታው ከከበደኝ ወይም ደግሞ ለመሄድ ወይም ደግሞ ለመራመድ ወይም ለመስራት የሚከለክለኝ በሽታ ከሆነ። ስራ ቀርቼው ሀኪም ቤት እሄዳለሁ። እና ከሀኪም ቤት ማስረጃ ወስጄ ለሀላፊዎቼ በቀጣዩ ቅን አሳየን

ጥራት ያለው ስራ ማቅረብ ትቻላል የሚለውን ጥያቄ ለመመለስ? ጥራት ያለው ስራ ማቅረብ እችላለሁ በአብዛኛው ስራ የሚፈለገው ጥራት ያለው ስራ ስለሆነ ጥራት ያለው ስራ ማቅረብ ስላለብን ጥራት ያለው ስራ ማቅረብ እችላለሁ። ጥራት ያለው ስራ ለማቅረብ ደግሞ የተለያየ በተደጋጋሚ የሰራሁትን ስራ አየዋለሁ ስህተት ካለበት ስህተቱን ለማስተካከል እሞክራለሁ። ስህተቱን ስህተት ከተገኘ ደግሞ እሱን ስህተት ለማስተካከል ሞክሬ መስተካከሉን አረጋግጣለሁ በተደጋጋሚ ስህተቱን መወገዱን አረጋግጣለሁ። እና ጥራት ያለው ስራ ለመስራት ደግሞ ረጅም ጊዜ ወስጄ እሰራለሁ የፍጥነት ሳይሆን ረጅም ጊዜ ወስጄ አረጋግጬ ጥራት ያለው መሆኑን ሙሉ ለሙሉ ካረጋገጥኩኝ በኋላ አቀርባለሁ ማለት ነው። ስለዚህ ጥራት ያለው ስራ ማቅረብ እችላለሁ።